እሺ ሰላም ቤተሰብ እንዴት ናችሁ። እንግዲህ የወተት ተዋጽኦ ትወዳለህ ለሚለው ጥያቄ ምላሽ ለመስጠት እዚህ ድረስ ተገኝቻለሁ ማለት ነው። እንግዲህ የወተት ተዋጽኦ እወዳለሁ። እንግዲህ የወተት ተዋጽኦ ስንል ከእንስሳት የሚገኝ ማለትም በእኛ አካባቢ በብዛት ከላም የሚገኝ ወተት ማለታችን ነው። እና ይህንን ወተት በእጅጉ አድርጌ ነው የምወደው ማለት ነው። ምክንያቱም ይሄ ወተት ከፍተኛ የሆነ ለሰውነታችን ንጥረ ምግቦ ንጥረ ነገሮችን የያዘ በመሆኑ ምክንያት እኔ በጣም እወደዋለሁ ማለት ነው። እና ወተት እንደውም እኔን ቤተሰብ አያሳልቡኝም ምክንያቱም ወተት እያለሁ ትኩሱን ወዲያው ስለምጠጣው ማለት ነው። እና ወተት በጣም አድርጌ ነው የምወደው ማለት ነው። የላም ወተት የላሞ ወተት በጣም እወዳለሁ። እንግዲህ የላሞ ወተት ስንል ያው ብዙ አይነት ላሞች አሉ። የሀበሻ ላም አለ የፈረንጅ ላማዎች አሉ ማለት ነው። እና ከእነዚህ መካከል ግን እኔ አብዝቼ በጣም የምወደው የሀበሻ ላም ወተት ነው። ምክንያቱም የሀበሻ ላም ወተት በጥራቱም እንዲሁም በጣም ነው በጣም የሚጥም ነው ማለት ነው። ከእንትን ጋር ከአሜሪካ ላም ጋር ስናነጻጽረው እና የሀበሻ ወተት ላም በጣም ነው የምወደው ማለት ነው። እንዲሁም ደግሞ በሌላ አካባቢዎች የግመል ወተትም ይጠቀማሉ ማለት ነው። ይሄ የግመል ወተት እንግዲህ ያው ከላም ወተት ጋር ሲነጻጸር ዝቅተኛ ነው የላም ወጥት በትልቁ ይበልጠዋል ማለት ነው። ሆኖም ግን በአንዳንድ አካባቢዎች ይህንን የላም ወተት አዘውትረው የግመል ወተት አዘውትረው ይጠቀማሉ ማለት ነው። እና ይሄ የግመል ወተትም በብዛቱ ከላም ወተት ይበልጣል። በጥራቱ ግን ከላም ወተት ያነሰ ነው ማለት ነው። እንደውም አንድ ጓደኛዬ ባለፈው ሰሞን ወደ ጅጅጋ አካባቢ ሄዶ የግመል ወተት ሲጠጣ እንደቆየ ነግሮኛል ማለት ነውና ስለጣመነውም አንዳንድ ነገር ብሎኛል ማለት ነው። ይሁን እንጂ ከላሞ ወተት ግን ጣዕም ነው ያነሰ እንደሆነ ነግሮኛል ይሄ ጓደኛዬም ሞገስ ዘውዱ ይባላል ማለት ነው። የካምፓስ ተማሪ ነው ማለቴ የዩኒቨርሲቲ ተማሪ ነው። እና ይሄንን ወተት ያው በከፍተኛ ሁኔታ ይጠቀም እንደነበረ ነግሮኛል ማለት ነው። እንዲሁም ደግሞ አንዳንድ አካባቢዎች ላይ የፍየል ወተትም ለመጠጥነት ያገለግላል ማለት ነው። ይጠቀሙታል አንዳንድ ሰዎች እና የግመል ወት የፍየል ወተትም ያው እንደሌሎች የወተት አይነቶች ከፍየል ላይ ታልቦ ተወዝውዞ ቅቤም ይወጠዋል እርጎ አሬራ የሚባል ነገርም አብሮ ይይዛል ማለት ነው። እንግዲህ የወተት የእንስሳት ተዋጽኦ ስንል ወይም ደግሞ የወተት ተዋጽኦ ስንል ብዙ ነገሮች አሉ ማለት ነው። በዚህ ውስጥ የሚካተቱት ለምሳሌ ብንወስድ አይብ ቅቤ እርጎ አሬራ የሚባሉት ነገሮች የወተት ተዋጾኦዎች ይባላሉ ማለት ነው። እና ከእነዚህም መካከል እኔ በጣም የምወደው አይብ የሚባለውን የወተት ተዋጽኦ በጣም እወደዋለሁ ማለት ነው። እናም ብዙ ጊዜ ማታ ማታ እና ጠዋት ጠዋት እጠቀመዋለሁ ይሄን አይብ ማለት ነው። አይብ ማለት ወተቱ ተወዝውዞ ወፈር ያለ ወይም ደግሞ ጠጣር ነገር የሆነ የወተት ተዋጻኦ አይነት ነው። እና ይህ የወተት ተዋጽኦ አይነት በጣም የሚጥም የወተት ተዋጽኦ ነው ማለት ነው። እና ስለሚጥም እኔም በከፍተኛ ሁኔታ ይሄንን እጠቀማለሁ እበላለሁኝ ማለት ነው። ሌላው ደግሞ እርጎ የሚባለው ነው እርጎም እንዲሁ ከወተት ተዋጽኦዎች ውስጥ አንዱ ሲሆን በጣም የሚጥምና የሚጣፍጥ አይነት ነው። ይህንንም እኔ በትልቁ እጠቀማለሁ ማለት ነው። እና ጓደኞቼ ያው የምመክራችሁ የወተት ተዋጽኦ በጣም አሪፍ ነገር ነው። ከሌሎች የምግብ አይነቶች በጣም አሪፍ የሚባለው እና ለሰውነታችን ጣፋጭ የሆነ ንጥረ ምግቦችን የያዘ የእንስሳት ተዋጽኦ ከእንስሳት ላይ የሚገኝ ነው ማለት ነው። እንግዲህ ከእንስሳት ተዋጽኦ ስንል ያው ብዙ ነገሮች አሉ ለምሳሌ ስጋም የእንስሳት ተዋጽኦ ነው ወተትም የእንስሳት ተዋጽኦ ነው ማለት ነው። እና ይሄ የወተት ተዋጽኦ በጣም አስፈላጊ የሆነውን ንጥረ ምግብ የሚይዝልን ነው ማለት ነው። ከእናት ወት ከእናት ወተት ቀጥሎ የወተት ተዋጽኦ በጣም ጣፋጭ የሆነና ለሰውነታችንም አሪፍ ንጥረ ምግቦችን የያዘ ነው ማለት ነው። እንዲሁም አንዳንድ እናቶች ለህፃናታቸው ማለት ጡታቸው መውጣ ጡታቸው የማይወጣ ከሆነ ደረቅ ጡት ያላቸው ይሄንን የእንስሳት ተዋጽኦ ወይም የወተት ተዋጽኦን በጡጦ በመጠቀም ልጆቻቸውን እያጠቡ ያሳድጉበታል ማለት ነው። እና የእንስሳት ተዋጽኦ በጣም ብዙ ጥቅም አለው እኔም አብዝቼ በጣም እጠቀማለሁ ማለት ነው። እና እንደውም ጓደኛዬ ድመት ይለኝ ነበረ። ምክንያቱም ድመት ያለበት ምክንያት ያው ድመት ወተት አብዝታ ስለምትወድ እኔን በዛ አምሳያ በመውሰድ ድመት እያለ ይጠራኝ

እሺ ሰላም ቤተሰብ አመሰግናለሁ። ኮከቦችን መመልከት ትወዳለህ? ለሚለው ጥያቄ መልስ ለመስጠት እዚህ ጋር ቀርቤያለሁ ማለት ነው። እንግዲህ ኮከቦችን መመልከት በጣም ነው ደስ የሚለኝ እንግዲህ ኮከቦችን መመልከት ሲባል ያው ማታ ሰዓት ላይ ኮከቦች በሰማይ ላይ ይታያሉና እነዛን ማየት ማለት ነው። እና እኔም እነዚህን ኮከቦች መመልከት በጣም ነው ደስ የሚለኝ። ማታ ማታ ወጥቼ ታዛ ላይ በመቀመጥ እነዚህን ኮኮቦችን እመለከታለሁ ወይ ማለት ነው። እና ኮኮብ መመልከት በጣም ደስ ይለኛል። ኮኮብ መመልከት ብቻዬን ሆኜ ተመስጬ ስለነዛ ስለ ኮኮቦች አፈጣጠር ፈጣሪ እንዴት ፈጥሮ እንዴት በሰማይ ላይ እንደተቀመጡ እያየሁኝ በጣም በግርምት እነዛን መመልከት በጣም ደስ ይለኛል ማለት ነው። እንግዲህ ኮከቦች ብዙ አይነት ጥቅም አላቸው ማለት ነው ሲታዩ በጣም ደስ የሚሉ ናቸው። ስሜትን ያረካሉ እነዛን በማየት ደስተኛ ያደርጋሉ ማለት ነው። ከዛም በተረፈ የብርሃን ምንጭ በመሆን ያገለግላሉ። ኮከቦች እንግዲህ ማታ ላይ በሰማይ ላይ በመሆን መብራትን ለእኛ ይሰጡናል ማለት ነው። እና ኮከብ መመልከት በጣም ነው በእጅጉ የሚያስደስተኝ። እነዚህ ኮከቦች ያው በሰማይ ላይ ተነጥፈው የሚታዩ ትናንሽ ነገሮች ናቸው። ከርቀት ስለሆነ የምናያቸው ማለት ነው። እና እነዚህ ኮከቦች በጣም የሚያስደስቱ ደስ የሚሉ ኮከቦች ናቸውና እኔ በጣም ነው መመልከት የሚያስደስተኝ ማለት ነው። እንግዲህ ጓደኛዬ አለኝ ያ ጓደኛዬ ደግሞ ከእኔም የተለየ ነው ማለት ነው። ምክንያቱም ኮከብ ከፍተኛ ሁኔታ መመልከት ያስደስተዋል። ማታ ቁጭ ብሎ ኮከቦችን እያየ ሙዚቃ እያዳመጠ መመሰጥ በጣም ነው ደስ የሚለው። እና ኮከብ መመልከት እኔን ብቻ ሳልሆን አብዛኛው ሰው የሚወደው አይነት ነገር ነው። እና ሁላችንም ኮከብ መመልከት እንወዳለን። እኔም ማለት ነው። እና ኮከብ መመልከት በጣም ደስ የሚል ነገር ነው። ኮከብ መመልከት በጣም ያስደስተኛል ማለት ነው። እንግዲህ ኮከብ ስንል ያው በሰማይ ያሉትን ኮከብ ማለታችን ነው ማለት ነው። ኮከብ ያው ካልኩትም በተጨማሪ ሌላም ጠቀሜታዎች አሉት ማለት ነው። እንግዲህ አንዳንድ ሰዎች ኮከብ እንቆጥራለን ምናምን የሚሉ አሉ። ኮከብ የሚቆጥሩ ጠንቋይ ምናምን ተብለው የሚጠሩ ሰዎችም ኮከብ ይቆጥራሉ ማለት ነው። እና የኮከብ ጥቅም ያው ብዙ ነው ኮከብ ብርሃንን በማመንጨት በጣም ከፍተኛ ጥቅም አላቸው ማለት ነው። እንዲሁም ደግሞ ዘለቀ የሚባል አንድ ጓደኛዬ አለ። እና እሱም እንዲሁ ኮከብ መመልከት በጣም ያስደስተዋል። ኮከብ ይመለከታል ማለት ነው። ያንን ኮከብ ቆሞ መመልከት በጣም ያስደስተዋል። እና ማታ ማታም ኮከብ ሲወጣ እንደውም ከመውጣቱ በፊት ራሱ ቁጭ ብሎ ማለት ኮከብ እስከሚወጣ ድረስ ይጠብቃል ማለት ነው። ይሄ ማለት ኮከብን ከመውደድ የተነሳ ነው ማለት ነው። እና የብዙ ሰው ኮከብ መመልከት በጣም ያስደስተዋል። ስለዚህ ኮከብ መመልከት እኔንም እንደሌላው ሰው ደስ ይለኛል ማለት ነው። እንግዲህ ኮከብ መመልከት በጣም ተመስጬ ማየት የጀመርኩት በርግጥ ህፃን እያለሁ ሳይሆን አሁን ላይ በቅርብ ሰዓት ነው በጣም ስለ ኮከብ ያለኝ ፍቅር እየጨመረ የመጣው ማለት ነው። ይሄ የሆነበት ምክንያትም እንግዲህ በተመስጦ ተፈጥሮን ማድነቅ እያደኩ በመጣው ቁጥር ተፈጥሮን ማድነቅ በጣም ያስደስተኛል ማለት ነው። እና እነዚህ ኮከቦችም ያው ሰው ሰራሽ አይደሉም በተፈጥሮ እግዚአብሔር የሰራቸው ናቸው ማለት ነው። እና እግዚአብሔር እንግዲህ ለእኛ ብዙ ነገሮችን ፈጥሮልናል በተፈጥሮ ማለት ነው። እና ኮከብም ከእንነዚህ ተፈጥሮ ነገሮች መካከል አንዱ ናቸው ማለት ነው። እና እነዚህ ኮከቦች እግዚአብሔር ለእኛ ብርሃን እንዲፈጥሩልን ብሎ ከፈጠራቸው ነገሮች ውስጥ አንዱ ናቸው ማለት ነው። እና ኮከቦች በጣም ደስ የሚሉ ነገሮች ናቸው። ከነዚህም በተጨማሪ በርግጥ እግዚአብሔር አምላክ ብዙ ነገሮችን ብርሃን የሚሰጡ ነገሮችን ፈጥሮልናል ማለት ነው። ለምሳሌ ጨረቃን ብንወስድ ጨረቃም እንዲሁ እንደ ኮከብ ምሽት ላይ የምትወጣ በጣም ደስ የምትል ውብ የሆነች ብርሃንን የምታመነጭ የተፈጥሮ ስሪት ነች ማለት ነው። እና ኮከቦችም እንደዚሁ እንደ ጨረቃ ብርሃንን በጨለማ የሚሰጡን ነገሮች ናቸው ማለት ነው። ከዚህም በተጨማሪ ደግሞ ቀን ላይ ደግሞ ፀሀይን ሰጥቶናል እንግዲህ የእግዚአብሔር አምላክ። ይቺ ፀሀይ ከሁሉም የብርሃን ምንጮች በትል ትልቋ እና በጣም ብርሃንን በደንብ የምታሳይ የተፈጥሮ ሀብት ናት ማለት ነው። እና እንግዲህ እነዚህን መመልከት በጣም ነው ለተፈጥሮ ተፈጥሮን የሚያደንቅ ሰው እነዚህን ሲያይ በጣም ደስተኛ ይሆናል። በተመስጦ እነዚህን መመልከት ደስ ይለዋል ማለት ነው። እና ያው ኮከብ በጣም ደስ የሚሉ ናቸው ማለት ነው። ኮከብን ግን ስናይ በመጠናቸው ከጨረቃና ከፀሀይ ያነሱ ናቸው።

እሺ ቤተሰብ አመሰግናለሁ እንግዲህ የይለፍ ቃልህን ትጠብቃለህ ለሚለው ጥያቄ ምላሽ ልሰጥ መጥቻለሁ ማለት ነው። አዎ የይለፍ ቃሌን እጠብቃለሁ እንግዲህ የይለፍ ቃል ስንል እኛ ብቻ በድብቅ የምንይዛቸው የሆነ ነገሮችን ደብቀን ማለት የምንይዝባቸው ሚስጥር ቁጥሮች ናቸው ማለት ነው። እና የይለፍ ቁጥሬን ያው ደብቄ ነው የሚይዝ እንግዲህ ብዙ አይነት የይለፍ ቁጥሮች አሉ። ለምሳሌ ብንወስድ የባንክ ቤት አካውንት ሞባይል ባንኪንግ የምጠቀምበት የይለፍ ቃል አለኝ ያንን የይለፍ ቃል እጠብቃለሁ ማለት ነው። በከፍተኛ ሁኔታ እና የይለፍ ቃል እንግዲህ ያው ሲባል ብዙ አይነት አገልግሎቶች አሉት ማለት ነው። ይሄ የይለፍ ቃል ያው እንዳልኩት ያሉትን ቁጥሮች በመደበቅ የኛ መረጃ እንዳይሰረቅ ለማድረግ የሚጠቅሙ ናቸው ማለት ነው። እንዲሁም ደግሞ የቴሌግራም የይለፍ ቃል አለኝ እሱንም እጠብቃለሁኝ ማለት ነው። ሌሎቹ እንዳያዩብኝ ሚስጥር ቁጥሬን በማስገባበት ጊዜ ከጓደኞቼ ወይም ደግሞ ቤተሰብም ከሚስቴም ከሌሎችም አካላት ተደብቄ ነው ማለት ነው። ይሄንን የማደርገው እና የይልፍ ቁጥሬን እጠብቃለሁኝ። እናም የይለፍ ቁጥር መጠበቅ ሁላችንም መረጃችን እንዳይሰረቅ ለማድረግ በጣም አስፈላጊ የሆኑ ነገሮች ናቸው ማለት ነው። እና የይልፍ ቁጥሬን እጠብቃለሁኝ በርግጥ ብዙ አይነት የይልፍ ቁጥሬ አለኝ ያየው አንዳንድ የፎቶ ለምሳሌ ይለፍ ቁጥር አለኝ ይለፍ ቃል እሱን ግን ያው ለጓደኞቼ ለአንዳንድ ጓደኞቼ አሳያለሁ ማለት ነው። ምክንያቱም እያንዳንዱ የይለፍ ቁጥር ባሳያቸውም በእኔ ላይ ያክል ከባድ የሚባል አደጋ የማይደርስብኝ በመሆኑ የይለፍ ቁጥሬን ችግር የለውም አሳያቸዋለሁ። የባንክ ቤት የይለፍ ቁጥር እና ግን አንዳንድ ደግሞ ከባድ የሆኑ መረጃዎችን ግን ለሌሎች ከማሳየት እጠብቃለሁኝ ማለት ነው። ሌሎች እንዲያዩብኝ አደርጋለሁ ነገር ግን ያው አንዳንዴ ተደብቀው የሚያየው አሉ እና እነዛን ያው የለፍ ቁጥሮች ቢያውብኝም ያን ያክል እንትን የሚሉም ስላልሆኑ ዝም ብዬ እንትን እላለው ማለት ነው አሳያችኋለሁ። እና አንድ ጓደኛ አለኝ አንድ ጓደኛዬ እንደውም ፈጽሞ የይለፍ ቁጥሩን ማሳየት በጣም ነው የሚያስጠላው። ለምሳሌ የፎቶ የይለፍ ቁጥሩን እንኳን አያሳይም እና እኔ በጣም ነው የምናደድበት ማለት ነው። ምክንያቱም ይሄ የፎቶውን ባየው ምንም ችግር የለውም ምናምን ብዬ እጠይቀዋለሁ እና እሱ ግን እምቢ ይለኛል ማለት ነው። እና የይለፍ ቁጥር ማየት በጣም ከባድ ነው ማለት ነው። እና ሁላችንም የይለፍ የሰው የይለፍ ቁጥር ላለማየት የኛንም ደግሞ የይለፍ ቁጥር ሰዎች እንዲያዩትና መረጃችን እንዳይሰረቅ ማድረግ በጣም ጠቃሚ ነው ማለት ነው። ይሄ ጓደኛዬ እንደዚህ ያደርጋል ያልኳችሁ ሞገስ ይባላል ማለት ነው። ፎቶ የፎቶ የለፍ ቁጥሩን እንኳን ማሳየት አይወድም። አንደኛው ደግሞ ዘለቀ የሚባለው ጓደኛዬ ደግሞ ሁሉንም የይለፍ ቃሉን መጠበቅ አይመቸውም ለሁሉም ሰው ማሳየት ደስ ይለዋል ማለት ነው። እና እኔም የእሱን ሁሉንም የለፍ ቁጥሮች አያቸዋለሁ ማለት ነው የቴሌግራም የይለፍ ቁጥሩን የባንክ ቤት የሞባይል ባንኪንግ የይለፍ ቁጥሩን ፎቶ የያዘባቸውን የይለፍ ቁጥሮቹንም ሁሉንም የይለፍ ቃሎችን እኔ አያለሁኝ ማለት ነው። እና ያው ጓደኛዬ ስለሆነ ግን ምንም አይነት መጥፎ ነገር በሱ ላይ ላለማድረግ እሞክራለሁ ማለት ነው። እና የይለፍ ቁጥር ያው የሚጠብቅ ብዙ ሰው አለ አብዛኛው ሰው የይለፍ ቁጥሩን ይጠብቃል ማለት ነው። ከእኔ ጀምሮ እንዲሁም ደግሞ ከጓደኞቼ አንዳንድ ጓደኞቼ አብዛኞቹ የሚባሉት ማለት ነው የይለፍ ቁጥራቸውን እየጠበቁ ነው ማለት ነው። ያሉት እና ሁላችንም የይለፍ ቁጥራችንን በተገቢው ሰዓት እና ለተገቢው ሰው ብቻ ማሳየት እንዲሁም ደግሞ መታየት የሌለባቸው የይለፍ ቁጥሮችንም አለማሳየት ከሁላችንም የሚጠበቅ ነገር ነው ማለት ነው። እና እኔም የይለፍ ቁጥሬን ይሄንን በመጠቀም የይለፍ ቁጥሬን ላለማሳየት እሞክራለሁ ወይ ማለት ነው? እና የይልፍ ቁጥሬን ለማንም አላሳይም ማለት ነው። እና ቤተሰብ እንግዲህ ያው የይለፍ ቁጥርን ጠብቀን እንድንይዝ እመክራችኋለሁ ማለት ነው። የይለፍ ቁጥርን ጠብቆ መያዝ በጣም ጥሩ ነገር ስለሆነ ማለት ነው። እንዳልኩት ከመረጃ ደህንነት ማለት መረጃችን እንዳይባክን ከማድረግ አንፃር እንዲሁም ደግሞ መጥፎ ነገሮች ራሱ ሊከሰቱ ይችላሉ ማለት ነው። ይሄ የሆነበት ምክንያትም ይኸው ያ መረጃ እኛ ላይ እስከ ህይወት እልፈት ድረስ ሊያደርስብን ይችላል ማለት ነው። መረጃው በጣም አስፈላጊ የሆነ መረጃ መሰማት የሌለበት ከሆነ ያን የይለፍ ቃላችንን ጠብቀን መያዝ ከሁላችንም የሚጠበቅ ነገር በመሆኑ ሁላችንም ጠብቀን ልንይዘው ይገባል እላለሁኝ። እና ቤተሰብ ይሄ ነው ያለኝ መረጃ አመሰግናለሁ

እሺ ሰላም ቤተሰብ እንዴት ናችሁ አመሰግናለሁ እንግዲህ የምትመኘው ስራ ምንድነው ለሚለው ጥያቄ ምላሽ ልሰጣችሁ ቀርቤያለሁ ማለት ነው። እንግዲህ እኔ የምመኘው ስራ በጣም ብዙ አይነት ስራዎች አሉ። ከነዛ መካከል የግል ስራ ንግድ የተመለከተ ቢሆን በጣም ደስ ይለኛል ማለት ነው። ከዛም በተጨማሪ ደግሞ የተለያዩ የኦንላይን ስራዎች መስራት በጣም ነው የሚያስደስተኝ ማለት ነው። ምክንያቱም የኦንላይን ስራ እንግዲህ ብዙ ኢንቨስት ምንም አይነት ኢንቨስት ሳናደርግ ያን ያህል ሪስክም የለውም። እና ያለምንም ኢንቨስት ሳናደርግ የፈለግነውን ስራ ሰርተን ብዙ ገንዘብ ማግኘት እንችላለን ማለት ነው። ለምሳሌ ይህንን የመስመር ላይ አሁን እየሰራን ያለነው ስራ የኦንላይን ስራ ነው ማለት ነው። እና ይሄ ስራ በጣም ጠቃሚ የሆነ ስራ ነው ማለት ነው ጠቀም ያለ ገንዘብን እናገኝበታለን። እንዲሁም በትርፍ ስራችን በትርፍ ጊዜያችን በመስራት ማለት ነው እና የኦንላይን ስራ መስራት በጣም ደስ የሚለኝ ነገር ነው ማለት ነው። እና ይሄ የምመኘው ስራ ነው ማለት ነው። ከዚህም በተጨማሪ ደግሞ ከመንግስት ስራዎች ደግሞ አሁን ለኔ ተማሪ ነኝ እየተመርኩ ነው ያለሁት ማለት ነው። እና ይሄን ተምሬ ከጨረስኩ በኋላ ጉምሩክ መሆን በጣም ደስ ይለኛል ማለት ነው። ምክንያቱም ይሄ ጉምሩክ በጣም ትልቅ የሆነ ገንዘብ የሚገኝበት ነው ማለት ነው። ከሌሎች የመንግስት ስራዎች መካከል በጣም በከፍተኛ ሁኔታ ደሞዝ የሚከፈል ነው ማለት ነው። እንዲሁም ስራውም የሚያስደስት ነው ማለት ነው መጨናነቅ ምናምን የሌለበት ዘና ፈታ ብለን የምንሰራው የስራ አይነት በመሆኑ በጣም የምመኘው ስራ ነው ማለት ነው። እና እንደውም አንድ ጓደኛዬ አለ። የመጀመሪያ አመት አብረን ነበር የተማርነው እና ምርጫ ዲፓርትመንት ምርጫ ስናደርግ እኔ ይሄንን ምርጫ እሱ አያውቀውም ነበር እና አሁን ከጊዜ በኋላ ስለ ዲፓርትመንቱ በጣም በመረጃ ካገኘ በኋላ ግን ምን አለ እንዳንተ በገባሁ እያለ ይቆረቁራል ማለት ነው። እሱ ማኔጅመንት ነው የገባው። እና የማኔጅመንት ተማሪ ነው ማለት ነው። እና ከዚህ በበለጠ ግን እሱ ይሄንን እኔ የገባሁበትን የቁምሩክ ስራን በጣም ይመኘዋል ማለት ነው። እና እኔ የምመኘውን ስራ አግኝቻለሁ ማለት ነው። ማለት የገቡበት ዲፓርትመንት አሪፍ ነው። በጣም የምወደው ነው። እናም የምመኘው ስራ አሁን በዚሁ ትምህርቴን አጠናቅቄ በዚህ ተቀጥሬ መስራት ነው ማለት ነው። ይሄ ካልተሳካ ደግሞ የመስመር ላይ ስራዎችን በመስራት ማለት ነው። ከፍተኛ የሆነ ገንዘብ ማምረት ወይም ደግሞ ማግኘት በጣም ያስደስተኛል ማለት ነው። እና ቤተሰብ ብዙ አይነት ስራዎች አሉ ማለት ነው እኔ የምመኛቸው ከእነዚህም መካከል የሁለቱ የጠቀስኳቸው ናቸው። እንዲሁም ደግሞ ሌላ ስራ ደግሞ ለምሳሌ ኳስ ተጫዋች መሆነ በጣም ደስ ይለኛል ማለት ነው። እንግዲህ ኳስ ተጫዋች አሁን በአለም ላይ በከፍተኛ ሁኔታ ተሚከፈሉ የስራ መስኮች መካከል የኳስ ተጫዋቾች በጣም በከፍተኛ ብር ነው ማለት ነው። የሚገዙትና የሚሰሩት ማለት ነው እና የኳስ ተጫዋች መሆን በጣም ደስ ይለኛል። አንደኛ ገንዘቡም ከፍተኛ የሆነ ክፍያ ነው የሚከፈለው። በሁለተኛ ደረጃ ደግሞ አሪፍ የሆነ ስፖርተኛ እንሆናለን ይሄ ስፖርት እንግዲህ ጤንነታችንን ለመጠበቅም ያስችለናል ማለት ነው። እና ይሄን ስራ መስራት በጣም ያስደስተኛል ማለት ነው። ጤናን ከመጠበቅ አኳያም እንዲሁም ደግሞ ከተለያዩ ሰዎች ጋር ለመግባባት በጣም ትልቅ ፋይዳ አለው ማለት ነው። እና ኳስ ተጫዋች መሆነ በጣም ደስ ይለኛል ማለት ነው። ተኳስ ተጫዋችም የእግር ኳስ ተጫዋች መሆን በጣም ያስደስተኛል ማለት ነው። ጨዋታ በሚኖርበት ጊዜ ሞራሌ ይነሳሳል በጣም ነው የምሰራው ማለት ነው እና ይሄን ኳስ ጨዋታ በማደርግበት ጊዜ አእምሮዬ ይነቃቃል። ለሰው ያለኝ አመለካከት የተሻለ ነው ሚሆነው ጥሩ ነው ሚሆነው እንዲሁም ደግሞ ገቢ ለከፍተኛ በመሆኑም ምክንያት ለሀገር እድገትም ከፍተኛ አስተዋጽኦ አለው ማለት ነው። እና የምመኘው ስራ ከሁሉም አብልጬ የእግር ኳስን በጣም እወደዋለሁ ማለት ነው። እና የእግር ኳስን እወድ ስለነበረ ገና በህፃንነቴ ነው የእግር ኳስ ተጫዋች የነበርኩት ማለት ነው። እና ተማሪ እያለሁኝ እኳስ ተጫዋች ነበርኩ እና ለቀበሌ ተወክዬ ሁላ እስከ ወረዳ ድረስ ጨዋታ አድርጌያለሁ። ነገር ግን ያው አሁን ላይ ያለው ሁኔታ በሙስና ምናምን ስለሆነ ምርጫ የሚካሄደው ማለት ነው። ያው ስታ ሀገር ለክለብ ለመቅረብ አልቻልኩም ማለት ነው። እና ስፖርት የምወደው እኔ የእግር ኳስ ጨዋታን

እሺ አመሰግናለሁ በባዶ እግርህ መጓዝ መራመድ ትወድ ታውቃለህ ለሚለው ጥያቄ ምላሽ ልትሰጣችሁ እዚህ ድረስ መጥቻለሁ ማለት ነው። ቤተሰብ እንግዲህ ለዚህ ምላሽ ለመስጠት ስለተጋበዝኩ እጅግ አድርጌ አመሰግናለሁ። እንግዲህ በባዶ እግርህ መራመድ ታውቃለህ ወይ ለሚለው ጥያቄ? አዎ በባዶ እግሬ እኔ መራመድ አውቃለሁ ማለት ነው። ምክንያቱም ያው ተወልጄ ያደግኩት ገጸረ አካባቢ የሀገር ክፍል ስለሆነ በባዶ እግሬ ድሮ ላይ እንቀሳቀስ ነበር ማለት ነው። እና በባዶ እግሬ መራመድ አውቅበታለሁ ማለት ነው። ምክንያቱም አስተዳደጌ መጀመሪያ በህፃንነቴ በባዶ እግሬ ነው ማለት ነው ያደኩት። እንዲሁም አደግ ብዬ ሁላ እንኳን ጁኒየር እስከ አራተኛ ክፍል ምናምን ባለው የክፍል ደረጃ እስከምደርስ ድረስ ያን ያክል ጫማ አዘወትሬ አልለብስም ነበር ማለት ነው። ያው ወደ ትምህርት ቤት ስሄድ ብቻ ነጠላ ጫማ ለብሼ እሄዳለሁ። ከዛ ከተመለስኩ በኋላ ግን ወደ ስራ ሲሄድ በባዶ እግሬ ነበር ማለት ነው። የምንቀሳቀሰው እና ያው በባዶ እግር መራመድ አውቅበታለሁ ማለት ነው። እንዲሁም አሁን ላይ ራሱ በባዶ እግሬ አንዳንድ ጊዜ እሄዳለሁ ማለት ነው። ምክንያቱም በባዶ እግሬ የሚሄድበት አንዳንድ አስገዳጅ ነገሮች ሲኖሩ ለምሳሌ በስቅለት ጊዜ በባዶ እግሬ ነው የምራመደው ማለት ነው። ምክንያቱም የጌታችን መድኃኒታችን ኢየሱስ ክርስቶስ ያው ይሁዳ በሰለሳ ብር ሽጦት ወ ከ በሰላሳ ብር ሽጦት እንትን ካለ በኋላ ያው ያንን ጊዜ አንስቶ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተስሎ ተሰቅሏል ማለት ነው። እና ይሄን ስቅለቱን በማስታወስ እሱ በባዶ እግሩ ያኔ እየተንገላታ ስለነበረ ያንንም ለማስታወስ እኛም በባዶ እግራችን እንሄዳለን በተለይ የኦርቶዶክስ እምነት ተከታዮች ማለት ነው በባዶ እግራችን እንሄዳለን ማለት ነው። እና በዛ በዛ ምክንያት በባዶ እግር መራመድ እንዳውቅ አግዞኛል ማለት ነው። እንግዲህ በባዶ እግር መራመድ ያው ጥቅሞች የሉትም ጉዳቶች አሉት። ጉዳቶቹም ምንድን ናቸው? ካልን ያው በባዶ እግራችን በምንሄድበት ጊዜ ለተለያየ አደጋ ተጋላጭ ያደርገናል ማለት ነው። እና ከዚህ አዳጋዎች ላለመጋለጥ ያው በጫማ መሄድ ጥሩ ነገር ነው ማለት ነው። ግን ደግሞ ሁሌም በጫማ መራመድ ጥሩ ነው የሚባል ማለት አይደለም ማለት ነው። ምክንያቱም በባዶ እግር መራመድም መልመድ አለብን ማለት ነው። ይሄ የሆነበት ምክንያት ደግሞ ምናልባት ያው ጫማ በማይኖርበት አጋጣሚ በባዶ እግር መልመድ ያለብንና መራመድ ያለብን ጉዳይ በመሆኑ ምክንያት ያው በባዶ እግር ማወቅ መለማመድ በጣም አስፈላጊ ነው ማለት ነው። እና እንደውም በባዶ እግሬ ስጓዝ እኔን ጓደኞቼ በጣም ያደንቁኛል ማለት ነው። ምክንያቱም አብዛኞቹ የከተማ ልጅ በመሆናቸው በባዶ እግራቸው መሬት ረግጠው አያውቁም ማለት ነው። እና በዚህም የተነሳ በባዶ እግር መራመድ አይችሉበትም። ከዚህም የተነሳ እኔን በባዶ እግሬ ስሄድ በጣም በግርምት አንተ እኮ ጎበዝ ነህ። ምናምን ይሉኛል ማለት ነው። እና ለዚህም ያው በባዶ እግሬ እኔ መራመድ እችልበታለሁ ማለት ነው። እና ሁላችሁም በባዶ እግራችሁ እንድትለማመዱ እመክራችኋለሁ ማለት ነው። ምክንያቱም ይኸው እንዳልኩት በባዶ እግር ምናልባት አስገዳጅ ሁኔታ ስለ ሊኖሩ ስለሚችሉ በባዶ እግር ወንድ ልጅ ሆኖ በባዶ እግር መልመድ አለብን ማለት ነው። ምክንያቱም ያው አስገዳጅ ሁኔታዎች ሊከሰቱ ስለሚችሉ ማለት ነው። እና አንዳንድ ጓደኞቼ እኔን በጣም ነው የሚያደንቁኝ ማለት ነው። በተለይ የሪ የሚባለው ጓደኛዬ ተወልዶ ያደገው ከተማ በመሆኑ ምክንያት ያው እዛ በባዶ እግሩ ሄዶ አያውቅም ማለት ነው። እና ከዛም የተነሳ በባዶ እግሩ ሄዶ ስለማያውቅ አሁን ላይም በባዶ እግሩ መሄድ አያውቅበትም ማለት ነው። እና ወንድ ልጅ ሆኖ ደግሞ በባዶ እግር መሄድ ግዴታችን ነው አስገዳጅ ሁኔታዎች ሊኖሩ ስለሚችሉ ማለት ነው። እና ቤተሰብ ይሄንን ሁላችንም ልናስብበት የሚገባ ነገር ነው ማለት ነው። እና በባዶ እግር መለማመድ በጣም አስፈላጊ የሆነ ጉዳይ ነው። በባዶ እግር የማይሄድ ከባድ ሁኔታ ላይ ነው ያለ ማለት ነው። ምክንያቱም በባዶ እግር የማይሄድ ከሆነ አንድ ቀን ጫማው ቢጠፋ ሳይሄድ ሊቀር ነው ማለት ነው። እና እንደውም አንድ ቀን የማስታውሰው ነገር ቢኖር ያው አንድ ጓደኛዬ ጫማ ነጠላ ጫማ ሻወር ቤት እያለን ወስጄበት እዛው ሻወር ቤት ውሏል ማለት ነው። ምክንያቱም በባዶ እግሩ መሄድ ስለማይችል ማለት ነው። እዛ ቆሞ ውሏል ማለት ነው። ያንን እስከማመጣለት እና በባዶ ግርማ መሄድ በጣም ጥቅም አለው ማለት ነው። መለማመዱ በጣም አስፈላጊ የሆነ ነገር ነው ምክንያቱም ያው እንዳልኳችሁ ሻወር ቤት ልጁ የዋለበት ምክንያት በባዶ እግሩ መሄድ ስለማያውቅ ነው ማለት ነው። መራመድ

እሺ ቤተሰብ አመሰግናለሁ በስ የስልክ ካሜራ ትጠቀማለህ ለሚለው ጥያቄ መልስ ለመስጠት ወደዚህ መጥቻለሁ ማለት ነው። እንግዲህ የየስልክ ካሜራ ብዙ ጊዜ እኔ እጠቀማለሁ ማለት ነው። በተለይ በአሁኑ ሰዓት ሁሉም ሰው የስልክ ካሜራውን ይጠቀማል ማለት ነው። ይሄ የሆነበት ምክንያት ደግሞ ያው ሁሉም ሰው በስልኩ ስማርት ስልክ የያዘ ነው ማለት ነው። እና ይሄ እንግዲህ ስልክ የስልክ ካሜራ እንድንጠቀም ይጋብዘናል ማለት ነው። እንግዲህ በስልክ ካሜራ መጠቀም ብዙ ጥቅሞች አሉት ማለት ነው። ምክንያቱም በስልክ ካሜራ መጠቀም ከወጪ ይከላከልልናል ማለት ነው። እንግዲህ በበፊት ጊዜ የዲጂታል ካሜራ ወይም ደግሞ የስልክ ሳይሆን በሌላ ካሜራ ተጠቅመን ነበር ፎቶ የምንነሳው ማለት ነው። አሁን ላይ ግን ያለምንም ወጪ አንድ ጊዜ ብቻ ስልኩን በመግዛት የስልክ ካሜራ ለተደያዩ ማስታወሻዎች ያገለግለናል ማለት ነው። እና ይሄንን የ ስልክ ካሜራ እንጠቀማለን ማለት ነው። እንግዲህ የስልክ ካሜራዎች በጣም ብዙ ጥቅሞች አሉት ማለት ነው። ከእነዚህም መካከል ገንዘብ ለመቆጠብ ብያለሁ እንዲሁም ደግሞ የተለያዩ ማስታወሻ ለመያዝ የስልክ ካሜራ በጣም አሪፍ ነገር ነው ማለት ነው። እንግዲህ ማስታወሻዎች ስንል የተለያዩ ቦታዎች ላይ ከማንገኝ የሰማን ድጋሜ ከማንገናኛቸው ጓደኞች ጋራ የስልክ ካሜራ በመነሳት ያው ከጓደኞቻችን ጋር የተለያየ ፎቶ ይኖረናል ማለት ነው። ይሄን ፎቶ እንግዲህ ከጓደኞቻችን ጋር በምንለያይበት ጊዜ ያንን ፎቶ እንደማስታወሻ እንጠቀማለን ማለት ነው። እና ይሄ የስልክ ካሜራ ደግሞ ከሌሎች ፎቶዎች በጣም አሪፍ ነው ማለት ነው ምክንያቱም ለአያያዝ ከባድ አይደለም እንዲሁም ደግሞ ለመውደቅም ምቹ አይደለም ማለት ነው። ያንን በስልካችን ቀጥታ በመያዝ ስልኩን ብቻ በመያዝ ከውስጥ ከፋይሉ ላይ እያወጣን የፈለግነውን ፎቶ ማየት በፈለግነው ሰዓት ማየት እንችላለን ማለት ነው። እና በቀላሉ ለመያዝም በጣም የስልክ ካሜራ እጅግ በጣም ደስ የሚል ነገር ነው ማለት ነው። እና ከዚህም አንፃር የስልክ ካሜራ ለኛ የሚያገለግልና የሚጠቅመን ነው ማለት ነው። እንደውም አንደኛው ጓደኛዬ የስልክ ካሜራ በጣም ነው የሚወደው ማለት ነው እና ጉዞ በምናደርግበት በእያንዳንዷ እንቅስቃሴያችን ላይ ፎቶ መነሳት በጣም ይወዳል ማለት ነው። ለምለም ያለ ቦታ ባገኘን ቁጥር የበስልክ ካሜራ አንሳኝ ይላል። እንደዛ የሚልበት ምክንያት ደግሞ የኔ የስልክ ካሜራ ከእሱ የስልክ ካሜራ የተሻለ ነው ማለት ነው። በጣም አሪፍ በመሆኑ ምክንያት በኔ ስልክ በጣም ብዙ የስልክ ካሜራዎች ይገኛሉ ማለት ነው። ይሄ የሆነበትም ከሌሎች ስልኮች የኔ የተሻለ ነው ማለት ነው ከጓደኞቼ በጥራቱ አሪፍ ነው ማለት ነው። በእሱም ብቻ ሳይሆን ቦታ ራሱ ክፍት ቦታ በጣም ብዙ አለው ማለት ነው ብዙ ጂቢ ከመሆኑ የተነሳ ፎቶዎቻቸውን ጓደኞቼ ተነስተው እኔ ጋር ነው የሚያስቀምጡት ማለት ነው። እና እኔም ደግሞ ይሄን ፎቶ አላጠፋውም ዝም ብዬ አስቀምጠዋለሁ ምክንያቱም በሰፊ የሆነ ቦታ ስልኬ ላይ ስላለ አስቀምጠዋለሁ ማለት ነው። እና አሁንም ለምሳሌ ሄጄ ነበር ወደ ክፍለ ሀገር እና እዛ ሄጄ ብዙ የስልክ ካሜራዎች ተጠቅሜ ብዙ ፎቶዎችን አንስቻለሁ ማለት ነው። ፎቶ ብቻ አይደለም የተለያዩ ቪዲዮዎችንም እዚሁ ስልኬ ላይ ይገኛሉ ማለት ነው። ይሄም እንግዲህ ለኔ በጣም ደስ የሚል ነገር ነው ምክንያቱም ቤተሰብ በሚናፍቁብኝ ጊዜ ካሜራውን ፎቶዎችን አውጥቼ ከስልኬ ላይ ማየት እችላለሁ ማለት ነው። እንዲሁም ደግሞ ቪዲዮዎቼንም ማየት እችላለሁ ማለት ነው። ከዚህም በተጨማሪ ለጓደኞቼ ስለቤተሰቦቼ ያው በፎቶ አሳያቸዋለሁ ማለት ነው ፎቶውን በማውጣት ለጓደኞቼ አሳያቸዋለሁ እና የስልክ ካሜራ በጣም ትልቅ ጥቅም አለው ማለት ነው። ሁላችንም ልንጠቀምበት የሚገባን ነገር ነው ማለት ነው። እንዳልኩት እንዳይወድቅ ይከላከልልናል በቀላሉ ለረጅም ዘመናት ማቆየት እንችላለን ስልኩ እስካልወደቀ ድረስ ፎቶዎቹ አይጠፉም። ፎቶዎቹን ቁጭ አድርገን እንትን ማለት እንችላለን ማለት ነው። በቀላሉ እንትን ለማለት ያስችለናል ለመመልከትም እንዳይወድቁ ከማድረግ አንፃርም ይሄ ከፍተኛ የሆነ ጠቀሜታ አለው ማለት ነው። እና ቤተሰብ ሁላችሁም የስልክ ካሜራ እንድትጠቀሙ እመክራችዋለሁ ማለት ነው። ከዚህ በተቃራኒ ግን አንደኛው ጓደኛዬ ፎቶ መነሳት በስልክ በጣም ነው የሚያስጠላው ማለት ነው። ለምን እንደሆነ ባላውቅም ፎቶ እንነሳ ስንለው እሽ አይልም ማለት ነው እምቢ ይለናል። እና መነሳት አለብህ ምናምን እያልን ወይም ደግሞ ሳያዬን ተደብቀን ነው ማለት ነው ፎቶ እያነሳን ያለነው እንጂ እሱ አልነሳም እምቢ አሻፈረኝ ይለናል ማለት ነው። እና ያው ይሄንን አመሉን ደግሞ እንደማስተካክለው እርግጠኛ ነኝ ወደፊት ግን ያው

ሰላም ሰላም ቤተሰብ እንዲህ ናችሁ ሰላም ናችሁ ሁሉ ሰላም ስራ ሁሉ ሰላም ነው እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው በጣም ደህና ነኝ። እንግዲህ በዛሬው እለት የስራ ጊዜ ገደብ ታስተካክላለህ ለሚለው ጥያቄ ምላሽ ለመስጠት ነው ወደዚህ የመጣሁት ማለት ነው። እንግዲህ ይኸው የስራ ገደብ ጊዜ ታስተካክላለህ ወይ የሚለው ምን ለማለት ተፈልጎ ነው? እንግዲህ ስራ ገደብ ማለት ከዚህ እስከዚህ መስራት አለብኝ ወይ ተብሎ መቀመጥ ያለበት ነገር ነው ማለት ነው። እና ሁላችንም የስራ ገደብ ማስተካከል ይኖርብናል። ምክንያቱም የስራ ገደብ ታላስተካክልን ስራዎችን በዘፈቀደ የምንሰራ ከሆነ በጣም ከባድ ነው የሚሆነው ማለት ነው። እና ስራን ለማቀላጠፍም የስራ ገደብ በጣም አስፈላጊ ነው ማለት ነው። እንዲሁም በስራችን ላይ ከፍተኛ ውጤትን ለማስመዝገብ የስራ ገደብ ማስቀመጥ እጅግ በጣም አስፈላጊ የሆነ ጉዳይ ነው። ሁላችንም መጠቀም ያለብን ነገር ነው ማለት ነው። እና ቤተሰብ የስራ ገደብ እኔ አስተካክላለሁ ማለት ነው። እኔን ብቻ ሳልሆን ሙሉ ጓደኞቼ የስራ ገደብን አስተካክለን ነው የምንቀሳቀሰው ማለት ነው። ምክንያቱም የስራ ገደብ ከፍተኛ ውጤት ለማስመዝገቡ ስለሚያግዘን ማለት ነው። እና የስራ ገደብ ማስተካከል ከሁላችንም የሚጠበቅ ነገር ነው ማለት ነው። እና የስራ ገደብ ማስተካከል በጣም ያስፈልጋል ማለት ነው። እና የስራ ገደብ ማስተካከል በጣም አስፈላጊ የሆነ ነገር ነው ማለት ነው። የስራ ገደብ ሁላችንም እናስተካክላለን ማለት ነው። እናም የስራ ገደብ ማስተካከል ከሁላችንም የሚጠብቅ ነገር ነው ማለት ነው። እና አስፈላጊ ስለሆነ ሁላችንም የስራ ግድብ አስታክለን ሲገባን ማለት ነው። እንግዲህ የስራ ገደብ ማስተካከል ስንል ያው ሰዓትን በመከፋፈል ይሄን ይሄን ማከናወን አለብን ብለን ለስራ ያለንን ጊዜ በሰአት በሰከንድ እንዲሁም በደቂቃዎች ከፋፍለን ይህንን በዚህ ሰዓት መጨረስ አለብኝ ብለን የምናስቀምጠው እቅድ ነው ማለት ነው። እንግዲህ ይህን የስራ ገደብ ተጠቅሜ መስራት ከጀመርኩ በኋላ እኔ በእስራኤል ላይ ከፍተኛ ውጤትን ማግኘት ችያለሁ ማለት ነው። ይሄን ብቻ ሳይሆን በእስራኤል ላይ የደስተኛ እንደሆነም አግዞኛል ማለት ነው። እና ሁላችንም የስራ ገደብ ማስተካከል ከሁላችንም የምትጠብቀኝ ነገር ነው ማለት ነው። እና አንደኛው ጓደኛዬ ግን ያስተዋልኩት ነገር የስራ ገደብን አይከተልም ማለት ነውና አይጠቀምም በዚህ ምክንያትም ያው ከፍተኛ የሆነ ውጤት ማስመዝገብ ባለመቻሉን ተመልክቻለሁ ማለት ነው። እና እሱን ስመለከት እኔ የስራ ገደብ ማስቀመጥ እንዳለብኝ በእጅጉ አስቤበታለሁ ማለት ነው። እና የስራ ገደብ ማስቀመጥ ከሁላችንም የሚጠበቅ ጥሩ የሆነ ነገር ነው ማለት ነው። እና ሁሉም ሰው የስራ ገደብ ሊያስቀምጥ ይገባል ማለት ነው። እንግዲህ የስራ ገደብ ብዙ አይነት ስራዎች አሉ። የው ስራዎች የስራ ገደብ የማይፈልጉ ሊሆኑ ይችላሉ ግን አብዛኞቹ የስራ ገደብ በጣም የሚያስፈልግና ለውጤታማነታችን የስራ ገደብ እጅግ በጣም አስፈላጊና ጠቃሚ የሆኑ ነገሮች ናቸው ማለት ነው። አሁን እኔ ተማሪ ነኝ ማለት ነው። እና በዚህ በትምህርቴ ላይ የስራ ገደብ በጣም አስፈላጊ ነው ማለት ነው። ምክንያቱም ከዚህ እስከዚህ ለስራ ከዚህ እስከዚህ ለጥናት ከዚህ እስከዚህ ለጨዋታ ብዬ ከፋፍዬ ካላስቀመጥኩ ስራዬን ለመስራት በጣም አዳጋች ነው የሚሆነው ማለት ነው። ምክንያቱም አብዛኛውን ስራ በጨዋታና በፌስ ዝም ብሎ አላስፈላጊ በሆኑ ነገሮች ላሳልፍ ስለሚችል የስራ ገደብ መጣል በጣም አስፈላጊ ነው ማለት ነው። እና ትምህርቴንም በጥሩ ለመከታተል ደስተኛ ሆኜ ለመከታተል እና ጥሩ ውጤትን ለማስመዝገብ ከፍተኛ የሆነ ጥቅም አለው ማለት ነው። የስራ ገደብ መጣህል እና የስራ ገደብ ሁላችንም ልንከተለው የሚገባን ነው ማለት ነው። እና ሁላችንም የስራ ገደብ ከሁላችንም የሚጠበቅ ነገር ነው ማለት ነው። እና የስራ ገደብ በጣም አስፈላጊና ነሰሰሪ ወይም ደግሞ በጣም አስፈላጊ እጅግ በጣም አስፈላጊ የሆነ ነገር ነው ማለት ነው። እና አንድ ጓደኛዬ የስራ ገደብ መጠቀም በጣም ያስጠላዋል ማለት ነው። አንደኛው ግን ሰአቱን በደንብ ከፋፍሎ ይጠቀማል ማለት ነው። እና እሱም በማየት ነው እኔም የስራ ገደብ መከፋፈልን በጣም የተጠቀምኩበት ማለት ነው። እና በጣም ትልቅ የሆነ ጥቅም አለው የስራ ገደብ ለሁላችንም አስፈላጊ ነው ማለት ነው። እና ቤተሰብ የነበረኝ አስተያየት ይሄ ነበረ ማለት ነው። እና ሁላችንም ያው እንግዲህ ከእኔ ብዙ የተማራችሁ ይመስለኛል ማለትም ያው እኔ የስራ ገደብ ተጠቅሜ ጥሩ ውጤት እንዳመጣሁ ሁላችንም በነገርኳችሁ መሰረት ሁላችሁም የስራ ገደብ እንዲኖራችሁ ለማለት እወዳለሁ። ስለዚህ ቤተሰብ ይህንን የስራ ገደብ ሁላችንም ልትጠቀምበት ይገባል ማለት ነው። እኔ ብቻ ተጠቃሚ መሆን የለብኝም ሁላችንም ይህን የስራ ገደብ ተጠቅመን ጥሩ ውጤት እንድታስመዘግቡ ምኞቴ ስለሆነ ሁላችሁም ይህን የስራ ገደብ እንድትጠቀሙበት እላለሁኝ ማለት ነውና ቤተሰብ ስለነበረን ጊዜ በጣም

እሺ ቤተሰብ በጣም አመሰግናለሁ የምትወደው ስራ ምንድነው ሽታ ምንድነው? ለሚለው ጥያቄ መልስ ለመስጠት እዚህ ጋር ተገኝቻለሁ ማለት ነው። እንግዲህ ሽታ ስንል ያው ብዙ አይነት ሽታዎች አሉ መጥፎም ጥሩም ሽታዎች አሉ ማለት ነው። እና እኔ የምወደው የሽታ አይነት ጥሩ የሽታ ከሚባለው በጣም እወደዋለሁ ማለት ነው። ምክንያቱም ጥሩ ሽታ በጣም ለጤናችንም አስፈላጊ የሆነ ነገር በመሆኑ ያው ጥሩ ሽታ እወዳለሁኝ ማለት ነው። እና ጥሩ ሽታ በጣም አስፈላጊ የሆነ ነገር ነው ሁላችንም የምንወደው ይሄንኑ ነው ብዬ አምናለሁኝ ማለት ነው። ብዙ አይነት ሽታዎች አሉ ከጥሩ ሽታዎች የምንነሳ ለምሳሌ ሎሚ ሎሚ የሚል ሽታ አለ። እንዲሁም ደግሞ የቡናም ሽታ አለ። የሽቶ ሽታ አለ ብዙ አይነት ሽታዎች አሉ ማለት ነው። እና እኔ በጣም የምወደው ከዚህ ውስጥ ሎሚ ሎሚ የሚል ሽታ እንዲሁም ደግሞ ብርቱካናማ ሽታ በጣም ነው የምወደው ማለት ነው። በርግጥ አንዳንድ ጓደኞቼ ያው የሽቶን ሽታ ብቻ የሚወዱ አሉ የሎሚ ሽታ የማይመቻቸው በጣም የሚያስጠላቸው አሉ ማለት ነው። እና እኔ ግን የምወደው ሎሚ ሎሚ እና ብርቱካናማ ሽታ ከሽቶ ሽታም በበለጠ በጣም ደስ የሚለኝ የሽታ አይነት ነው ማለት ነው። እና አንዱ ጓደኛዬ ግን የሎሚ እና የብርቱካን ሽታ እጅግ በጣም የሚጠላ ነው ማለት ነው። እና ለምንድነው ምናምን ብዬ ጠይቄው ነበረ። ያው ስጠይቀው የሰጠኝ ምላሽ ያው ሎሚ አይወድም ብርቱካንም ስለማይወድ በዛው የተነሳ ሽታውንም አብሮ እንደጠላው ነው የነገረኝ ማለት ነው። እና እናንተም ምናልባት ከዚህ መሀከል ልትሆኑ ትችላላችሁ። እኔ ግን ያው እነዚህ በጣም ነው የምወደው ማለት ነው። ሽታቸውን ብቻም ሳይሆን መብላት በጣም ነው የሚያስደስተኝ ማለት ነው። ምክንያቱም እነዚህ ብርቱካን እና ሎሚ የተባሉት ፍራፍሬ ከሚባሉት ውስጥ አንዱ ናቸው። እናም እነዚህ ሎሜና ብርቱካን የሚባሉት ከፍተኛ የሆነ ቫይታሚን አላቸው ማለት ነው። በሽታን የመከላከል አቅም ስላላቸው እነዚህን በእጅጉ አድርጌ እመገባለሁ ማለት ነው። እና ይሄን ስመገብም ያው ሽታቸውንም አብሬ አሽታለሁ ማለት ነው። እና ይሄ ደስ የሚል ነገር ነው ማለት ነው። እና ይሄን ሽታ እኔ አሸታለሁኝ ማለት እና ብርቱካናማ ሽታ ከሁሉም በተለየ በጣም የምወደው የሽታ አይነት ነው ማለት ነው። እና ምግባቸውንም እንዲሁ መብላት በጣም ያስደስተኛል ማለት ነው። እና ምንድነው ምናምን ሲሉኝ ጓደኞቼ ያው ምናልባት ሽታውን የወደድኩት ምግቡን ስለምበላው ስለሚመቸኝ ሊሆን ይችላል የሚል ግምት ነው ለእነሱ የነገርኳቸው ማለት ነው። እና ሁላችሁም ያው እንግዲህ እንደየምርጫችሁ የራሳችሁ የሆነ ሽታ የምትወዱት ሊኖራችሁ ይችላል ማለት ነው። ያው እኔ ምክንያት ምርጫዬን ያው በዚህ መልኩ ነው ማለት ነው የምወደው። እና ቤተሰብ የእናንተንም አንድ ቀን ትነግሩኛላችሁ ብዬ ተስፋ አደርጋለሁ። እንግዲህ ያው የብርቱካን ሽታ እንዴት ነው? ላላችሁኝ ያው እንግዲህ ስሜቱን መግለጽ በጣም ከባድ ስለሆነ እንዲህ ነው ብዬ ልነግራችሁ አልችልም ግን በጣም ደስ የሚል ሽታ ነው ማለት ነው። እና በዚህ ምክንያት እኔ እወደዋለሁኝ ማለት ነው። እና ምግቡንም እንዲሁ አብሬ እመገባለሁኝ ማለት ነው። ሌላው ደግሞ ወደ ሽቶ ስሄድላችሁ እንግዲህ ያው ብዙ አይነት የሽቶ ሽታዎች አሉ ማለት ነው። አንድ አይነት አይደሉም የተለያዩ ሽቶዎች አሉ የተለያዩ ሽቶዎች የተለያየ የሽታ ጠረን አላቸው ማለት ነው። እና ከእነዚህም መካከል እኔ ወደ አራት ምናምን የሚደርሱ ሽቶዎችን እጠቀማለሁኝ ማለት ነው። ማለትም በጣም ደስ የሚሉኝ የምወዳቸው ማለት ነው። ስገዛም ከነዛ ውስጥ ነው ከአራቱ አንድ ላቱን መቀባትና ማሽተት እንዲሁም ደግሞ ሲሸተኝ እጅግ በጣም ደስ ይለኛል ማለት ነው። እና እንግዲህ የእናንተ ምርጫ ይሄ ሊሆን ይችላል እሱን አላውቅም። የኔ ምርጫ ግን ያው ከእነዚህ ሽቶዎች መካከል ለምሳሌ ፎግ የሚባል ሽቶ አለ። እና እሱ በጣም ሽታ በጣም ነው ደስ የሚለኝ ማለት ነው። እሱን እንግዲህ እየገዛሁም እንዲሁም ደግሞ ጓደኞቼ ጋር ያለውን እጠቀማለሁኝ ማለት ነው። ምክንያቱም በጣም ደስ የሚለኝ የሽቶ አይነት በመሆኑ ያንን እቀባለሁ ማለት ነው። በርግጥ ያው ዋጋው ውድ ከመሆኑ የተነሳ ለመግዛት አዳጋች ቢሆንም ግን ደግሞ ማሽተት እና መቀባት እጅግ በጣም ደስ ይለኛል ማለት ነው። እና ቤተሰብ ያው እንግዲህ ስለ ሽቶ የምትወደው ሽት አይነት የትኛው ነው? ለሚለው በነበረኝ ጊዜ ቆይታ ይሄን ያህል ብያችኋለሁ ማለት ነው። ስለነበረን ጊዜ በጣም አድርጌ አመሰግናለሁ። ቤተሰብ እንግዲህ እናንተም ያላችሁን የሽቶ የምትወዱት የሽቶ አይነትን አንድ ቀን ትነግሩኛላችሁ ብዬ ተስፋ አደርጋለሁ ማለት ነው። ቤተሰብ ስለነበረን ጊዜ ቆይታ በጣም አድርጌ

እሺ ሰላም ቤተሰብ አመሰግናለሁ። ይህ ሸክላ እቃው ትጠቀማለህ ለሚለው ጥያቄ አንዳንድ ምላሾችን ለመስጠት እወዳለሁ እና ለእናንተም ያለኝን ስለ ሸክላ የምጠቀምባቸው የሸክላ አይነቶችን ለመናገር እወዳለሁኝ በጣም ደስ ይለኛል ማለት ነው። እና ቤተሰብ ከእነዚህ ውስጥ የሸክላ እቃዎች የሚባሉት እንግዲህ በጣም ብዙ ናቸው ማለት ነው። ከሸክላ የሚሰሩ በጣም ብዙ እቃዎች ይገኛሉ ማለት ነው። ነገር ግን ያው በአሁኑ ሰዓት የተለያዩ የኢንዱስትሪ ውጤቶችን በመጠቀም ያው የሽክላ እቃ እየቀረ መጥቷል ቢሆንም ግን እስካሁን ድረስ የምንጠቀምባቸው የሸክላ አቃዎች በጣም ብዙ ናቸው ማለት ነው። እና እነዚህን የሸክላ እቃዎች እኔ እጠቀማለሁኝ ማለት ነው። ምክንያቱም ያው እኛ አካባቢ የሸክላ ሰሪዎች አሉና እነሱ ከመኖራቸው የተነሳ ሸክላን በቀላሉ ማግኘት እና በርካሽ ብር መግዛት ስለምችል እነዚህን የሸክላ እቃዎች አብዝቼ እጠቀማለሁኝ ማለት ነው። እና ቤተሰብ የሸክላ እቃ መጠቀም በጣም አሪፍ ነው። ለምግብ ለማብሰል እንጠቀምባቸዋለን እንዲሁም ደግሞ ለመጠጫነት የምንጠቀምባቸው የሸክላ እቃዎች አሉ። እንዲሁም ደግሞ ውሃ ከጉድጓድም ሊሆን ይችላል ከቦኖ ላይ ለመቅዳት ስራ ብለን የምንጠራው የሽክላ እቃ አለ እንዲሁም ጠላ ለማድረግ የምንጠቀምበት ጋን ብንወስድ ከሸክላ የተሰራ ነው ማለት ነው። በርግጥ ይሄ እቃ አሁን ላይ ከፕላስቲክ ወይም ደግሞ ከጐማ የተሰራ የጠላ ማድረጊያ ቢኖርም እኛ አካባቢ የምንጠቀመው ግን የሸክላ እቃን ነው ማለት ነው። ምክንያቱም ይሄ የሸክላ እቃ ይሄንን ጠላ ለመውጣት አሪፍ እንዲሆንልን ስለሚያግዝ የኛ ቤተሰቦች እና በአካባቢው ያሉ ማህበረሰብ የሚጠቀሙት ይህንን የሸክላ እቃ ነው ማለት ነው። እና የሸክላ እቃ ብዙ ጥቅሞች አሉት ማለት ነው። ለምሳሌ ደግሞ ድስትን ብንወስድ ድስት እንግዲህ ወጥን ለማብሰል የምንጠቀምበት ነው ማለት ነው። እንግዲህ ወጥን ለማብሰል ብዙ አይነት መሳሪያዎችን እንጠቀማለን ብረት ድስት ብለን የምንጠራው ከቆርቆሮ ነገር የተሰራ አለ ነገር ግን እኛ የምንጠቀምበት ግን የድስት ዋናው ምክንያቱም በድስት የተበሰለ ወጥ በጣም የሚጣፍጥ ነው ማለት ነው። በአሪፉ የበሰለ ከመሆኑ የተነሳ ጣዕምናውም በጣም አሪፍ ነው ማለት ነው። ነገር ግን አንዱ ጉዳቱ ብዬ የምወስደው በድስት ምግብ ለማብሰል ትንሽ ጊዜን ይወስዳል ማለት ነው ወደ ስራ ቦታ በምንሄድበት ጊዜ ትንሽ ጊዜን ይወስዳል ማለት ነው። ግን ሆኖም ገስግስ ብሎ በመነሳት በደስታ ማብሰል ለመግቡ ጣዕም እና ስለሚያግዝ ገስግስ ብሎ ተነስቶ ምግቡን በድስት ማብሰል በጣም አስፈላጊ ነው ማለት ነው። ለምሳሌ እኔ አሁን በብረት ድስት የተበሰለ ወጥ መብላት በጣም ነው የሚያስጠላኝ ማለት ነው። እና እንደዛም ስለሚሆን የኔ እናት ለኔ ከሆነ ብዙ ጊዜ በድስት የተሰራ ወጥ ነው የምታቀርብልኝ ማለት ነው። ምክንያቱም አመሌን ስለምታውቅ ማለት ነው። እኔ በድስት ካልተሰራ በብረት ድስት የተሰራ ወጥ መብላት በጣም እንደማልወድ ስለምታውቅ እሷም ቀደም ብላ ተነስታ ወደ ስራ የምሄድ ከሆነም ገስገስ ብላ ተነስታ ገስግሳ ምግቡን በድስት ታበስልልኝና ቁርሴን በልቼ ነው ወደ ስራ የምሄደው ማለት ነው። ምክንያቱም እኔ ወደ ስራ በምሄድበት ጊዜ ምግብ ሳልበላ መሄድ በጣም ነው የሚያስጠላኝ ማለት ነው። እና በዚህ ምክንያት እና እናቴ ተነስታ ገስገስ ብላ ምግብ በደስታ ሰርታ አብልታ መርቃ ትልከኛለች ማለት ነው። እንዲሁም ደግሞ ሌላ ከሸክላ የተሰራ እቃ ብንወስድ ለምሳሌ ምጣድን መውሰድ እንችላለን ማለት ነው። ምጣድ እንግዲህ ከሸክላ የሚሰራ ነው በርግጥ ምጣድ ሁለት አይነት ምጣድ አለ የኤሌክትሪክ ምጣድ አለ ይህ የኤሌክትሪክ ምጣድ ግን ከብረት የተሰራ ነው ማለት ነው። ምክንያቱም ሸክላ ኤሌክትሪክን ማስተላለፍ ስለማይችል በብረት የተሰራ ምጣድ ነው ማለት ነው። በአሁኑ ጊዜ በተለይ በከተማዋ አካባቢ እና መብራት ባለበት አካባቢ ይሄንን የኤሌክትሪክ ምጣድ ይጠቀማሉ ማለት ነው። በገጠራማው አካባቢ ግን እና መብራት በሌለበት አካባቢ የሚጠቀሙት ያው የሽክላ ምጣድ ነው ማለት ነው። እና በዚህ በሽክላ ምጣድ ምግብ እንጀራ የተባለውን እናበስላለን ማለት ነው። እና አብዛኛው ማህበረሰባችን ደግሞ ገጠረማው ክፍል አካባቢ የሚገኝ በመሆኑ ይህንን ከሽክላ የተገኘ ምጣድ ሰርተው ምግብ ያበስሉበታል ማለት ነው። እና ይሄ ምጣድ በጣም አሪፍ ነው ማለት ነው። ነገር ግን በቀላሉ የሚሰበር አይነት በመሆኑ ጥንቃቄ በጣም ያስፈልጋል ማለት ነው። እና እናቶች ይህንን ምጣድ ሲያወጡም ሆነ ሲጥሉ በጣም ተጠንቅቀው ነው የሚያደርጉት ማለት ነው። በቀላሉ ህፃናት በማይደርስበት ቦታ ላይ ማስቀመጥም አስፈላጊ ነው ማለት ነው። ምክንያቱም ህፃናት ያው ጠፊና ለሚዉን ስለማያውቁት ያንን ምጣድ በቀላሉ ሊሰብሩት ይችላሉ ማለት ነው። ይሄ እንዳይሆን ራቅ

እሺ ቤተሰብ አመሰግናለሁ እንግዲህ በምን ሰዓት ትተኛለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ እኔ የምተኛበት ሰዓት ያው ቋሚ አይደለም ማለት ነው። ምክንያቱም እንዳለኝ እንደ ስራ ሁኔታዬ ነው ማለት ነው። የምተኛው ነገር ግን ያው አብዛኛውን ጊዜ የምተኛው ከሶስት ሰዓት በኋላ ባለው ጊዜ እተኛለሁ ማለት ነው። ይሄም የምተኛበት ጊዜ ደግሞ ምንም አይነት ስራ በማይኖርብኝ ጊዜ ከሶስት ሰዓት በኋላ መኝታዬን አደርጋለሁ ማለት ነው። ነገር ግን ደግሞ ስራ በሚበዛበት ጊዜ አዳርም ልሰራ እችላለሁኝ ማለት ነው። አሁን እኔ ተማሪ ነኝ እና በትምህርት ጊዜ ፋይናል በሚሆንበት ጊዜ አብዛኛውን ጊዜ እስከ ዘጠኝ ሰዓት እስከ ስምንት ሰዓት የማመሽበት ጊዜ አለ ማለት ነው። በዚህ ጊዜ እንግዲህ የተለያዩ ስራዎችን እሰራለሁ ማለት ነው። ለምሳሌ ቀን ላይ አራት አስራ አንድ ሰዓት ከበላሁ በኋላ ወደ ቤተክርስቲያን እሄዳለሁ ማለት ነው። ቤተክርስቲያን ከሄድኩኝ በኋላ የተወሰነ ጸሎት አድርጌ አስራ ሁለት ሰዓት እስከ አንድ ሰዓት ባለው የጊዜ ልዩነት ተመልሼ ወደ ትምህርት ቤት ወይም ደግሞ ካምፓስ ወይም ደግሞ ወደ ዩኒቨርሲቲ ቅጥር ግቢ ውስጥ እገባለሁ ማለት ነው። ከዛ ተገቡ በኋላ እንግዲህ ትንሽ እንቅስቃሴ አደርጋለሁ ማለት ስልክ ላወራ እችላለሁ ወይም ደግሞ ከጓደኞቼ ጋር ጨዋታ ልጫወት እችላለሁ ማለት ነው። ያን ጨዋታ ካደረግኩ በኋላ ትንሽ እረፍት አድርጌ አንድ ሰዓት ምናምን ከሆነ በኋላ ቀጥታ ወደ ላይብረሪ ማለት ላይበረሪ ከመግባቴ በፊት ግን ቡና ልጠጣ እገባለሁኝ ማለት ነው። ግን እዛ ቡና የምጠጣበት ጋር ስገባ እጅግ በጣም ወረፋ ስለሚበዛ ቁጭ ብዬ እቆያለሁ ማለት ነው ምክንያቱም ቡና እስከምጠጣ ወረፈው ከሰላሳ እስከ አርባ ደቂቃ ሊያቆይ ይችላል ማለት ነው። ምክንያቱም ተጠቃሚው በጣም ብዙ ነው ማለት ነው በፋይናል ሰሞን ተማሪዎቹ ቡና መጠጣት ያዘወትራሉ ማለት ነው። እና በዛ ምክንያት እኔ እዛ ተቀምጬ እቆያለሁኝ ማለት ነው። እኔም ብቻ ሳልሆን ጓደኛዬም አለ ሁለት ጓደኞች አሉኝ ከእነሱ ጋራ ቁጭ ብለን እየተጨዋወትን እስከ ሁለት ሰዓት ወይም ደግሞ አንድ ሰዓት ከአርባ ድረስ እዛ እንቆያለን ማለት ነው። ከዛ ተነስተን ቀጥታ ወደ ሽንት ቤት እንሄዳለን ሽንት ቤት ከሄድን በኋላ ያው ሽንት ቤቱ ትንሽ ራቅ ይላል ከላይብረሪው ከዛ እስከ ሃያ ወይም ደግሞ እስከ አስር ደቂቃ እንቆያለን ማለት ነው። ከዛ በኋላ ተመልሰን ቀጥታ ወደ ላይብረሪ ውስጥ ነው የምንገባው ማለት ነው። ላይበረሪ ውስጥ ከገባን በኋላ ንባባችንን እንቀጥላለን ማለት ነው። በተረጋጋ መንፈስ ንባባችንን እንቀጥላለን እያነበብን እያለ እንግዲህ ስልክ ደግሞ ሊደወልልን ይችላል ማለት ነው። ስልክ በሚደወልበት ጊዜ ስልክ ልናናግር እንወጣለን ማለት ነው። ነገር ግን ስልክ ካልተደወለ እዛው ቁጭ ብለን እያነበብን እስከ አራት ሰዓት ወይም ደግሞ እስከ አምስት ሰዓት እንቆያለን ማለት ነው። ከአራት ሰዓት ወይም ደግሞ ከአምስት ሰዓት ቆይታ በኋላ ወጥተን እንዲሁ ደግሞ ለመዝናናት እረፍትም ለመውሰድ ሽንት ቤት ለመሄድም ሊሆን ይችላል። እዛ የተወሰነ ጊዜ ተቆየን በኋላ ተመልሰን ደግሞ ወደ ላይበራሪ እንገባለን ማለት ነው። ላይበራሪ ከገባን በኋላ ደግሞ እንግዲህ ከላይበራሪ እዛ ደግሞ ስናነብ ቆይተን አሁንም ደግሞ ድክመት ምናምን ከተሰማን እንወጣለን ማለት ነው። ስድስት ሰዓት ወይም ሰባት ሰዓት ላይ ወጥተን የተወሰነ እንዝናናለን ማለት ነው። ከተዝናናን በኋላ ደግሞ ተመልሰን ወደ ላይበራሪ እንገባና ክለሳ እናደርጋለን ማለት ነው። ስናነብ የቆየነውን ወደ ዶርም ከመሄዳችን በፊት ከለስ ከለስ እናደርገዋለን ምን ያክል አስታውሰናል ምን ያክል አውቀናል ለሚለው የተወሰነ ክለሳ እናካሂዳለን ማለት ነው። ያን ክለሳ ካካሄድን በኋላ እንግዲህ ቀጥታ ተነስተን ወደ ለዶርም እንሄዳለን ማለት ነው። ዶርምም በመሄድ እንግዲህ እንደ ሄድን ቀጥታ እንቅልፍ አይመጣም ይኸውም ደግሞ አንዳንድ የማህበራዊ ሚዲያ ላይ መረጃ ነገር ለማየት እንገባለን ማለት ነው። እዛ ተገባን በኋላ እንግዲህ መረጃዎችን በማየት እንቆያለን ማለት ነው እዛ ስናይ እንዲሁም ደግሞ መረጃ ካየን በኋላ ሌላ መዝናኛ ያለባቸው የማህበራዊ ሚዲያዎችን በመጠቀም የራሳችንን የማዝናናት ጊዜ እንወስድና ራሳችንን እናዝናናለን ማለት ነው። ያንን ካደረግን በኋላ እንግዲህ ያው እንቅልፋችንም ስለሚመጣ ዘጠኝ ሰዓት ወይም ደግሞ ስምንት ሰዓት አካባቢ ላይ ወደ መኝታ ክፍል ገብተን አረፍት እናደርጋለን ማለት ነው። እንደዛ ካደረግን በኋላ እንተኛለን ማለት ነው። እና የኔ የምተኛበት ሰዓት እንግዲህ ቋሚ እንዳልሆነ እዚህ ጋር ልታውቁልኝ ይገባል ማለት ነው። የኔን ብቻ ሳይሆን አብዛኞቹ ተማሪዎች ያው በፈተና ሰሞን ቋሚ የሆነ መኝታ የላቸውም ማለት ነው። እንደ እንደ ሁኔታዎቹ

እሺ ቤተሰብ አመሰግናለሁ። የጫማ ቁጥርህ ስንት ነው? በሚለው ዙሪያ ልነግራችሁ ወደዚህ መጥቻለሁ ማለት ነው። እንግዲህ የጫማ ቁጥር ያው እንደ ሰው የእግር ሁኔታ የተለያየ ነው ማለት ነው። የተለያየ ጫማ ነው የሚለብሰው ማለት ነው። ለምሳሌ የኔን ብወስድ እንደ ጫማው ሞድ የተለያየ ቢሆንም በብዙ ጊዜ የምጠቀመው ጫማ ከሰላሳ ስምንት እስከ ሰላሳ ዘጠኝ ያለ የጫማ ቁጥር ልዩነት እለብሳለሁኝ ማለት ነው። ነገር ግን ደግሞ አንዳንዴ ሞዱ ሰፊ ከሆነ እስከ ሰላሳ ሰባት ያለው የሚሆነው ነገር ለኔ ይበቃኛል ማለት ነው። እና እንደዚህ ስለሆነ እኔ እንግዲህ ቋሚ ነው ማለት አልችልም ማለት ነ። ለምሳሌ በዶርም ላይ ብንሄድ የዶርም ልጆች ሁላችንም የተለያየ የጫማ መጠን ነው ማለት ነው። የምንለብሰው እንግዲህ አብዛኞቹ ጓደኞች የሚለብሱት ግን እስከ አርባ ከሰላሳ እስከ አርባ ባለ የቁጥር ልዩነት መካከል ነው ማለት ነው። እና በእኔ እንደውም በጓደኞቼ ይስቁብኛል ማለት ነው። እንዴ እቺ እኮ በጣም ትንሽ ጫማ ናት ምናምን ነገር ይሉኛል። ማለት ነው እንደዚህ ያሉበት ምክንያትም ያው እንግዲህ አብዛኞቹ የሚለብሱት ጫማ ቁጥር ከእኔ የበለጠ በመሆኑ ከሁሉም ያነሰ የጫማ ቁጥር ዶርም ላይ እኔ ስለምለብስ የኔን እንዲህ የጫማ ቁጥር በጣም ትንሽ ነው። እያሉ የሴት እግር ነው እንዴ ያለህ ያሉ ይስቁብኛል። ማለት ነው እኔ ግን ይሄ የጫማ ቁጥሬ ለኔ ትንሽ መሆኑ ለኔ አግዞኛል ማለት ነው ምክንያቱም በዋጋ ደረጃ ተነሱ ቀለል ያለ ነው ማለት ነው። ተመሳሳይ ጥራት ያለውን ጫማ ከእነሱ ባነሰ ብር እገዛለሁኝ። ማለት ነው ይሄ የሆነበት ምክንያት ደግሞ እንደኔ አስተሳሰብ የጫማው ቁጥር አነስ ያለ ነው በመሆኑ ነው ብዬ አስባለሁ ማለት ነው። እና የጫማ ቁጥሬ በማነሱ ምንም አይነት መጥፎ ስሜት አይሰማኝም። እንደውም ደስ ይለኛል ምክንያቱም የጫማ ቁጥር በወደለ ቁጥር ሞዱ ራሱ በጣም እያስጠላ ይሄዳል ማለት ነው። የጫማው ፎርም እና እኔ የኔ ቀልጠፍ ያለች የጫማ ቁጥር በመሆኗ እጅግ በጣም ነው ደስ የሚለኝ። እንጂ አይከፋኝም ማለት ነ። እና ለሌሎቻችሁም እንደ እኔ ትንሽ የጫማ ቁጥር ያላችሁ ካላችሁ እንዳይደብራችሁ ወይም ደግሞ እንዳትከፉ ለማለት በዚሁ አጋጣሚ እወዳለሁ ማለት ነው። እና ሁላችንም ያው የተለያየ ጫማ ቁጥር አለን ማለት ነው እና ትንሽ ጫማ ቁጥር ያላችሁ እንዳይደብራችሁ። ለማለት እፈልጋለሁ። እንደዚህ ስል ግን የኔ ትንሽ የጫማ ቁጥር ስላለኝ ለማለት እንዳልሆነ ልታውቁልኝ ይገባል። ሁላችሁም ማለት ነው። ይኸው ለማለት የፈለኩት ትንሽ ቢሆንም ችግር የለውም። ለማለት ያክል ነው እንጂ የእናንተ ትልቅ የኛ ትንሽ ስለሆነ ከእናንተ ያማረ ነው ለማለት አይደለም። በዚሁ አጋጣሚ ደግሞ ትልቅ ጫማ ያላችሁ ያው እንዳይደብራችሁ ማለት ትልቅ ጫማ ያላችሁ መጥፎ ነው ለማለት እንዳልሆነ እንድታውቁልኝ እፈልጋለሁ ማለት ነው። ለምሳሌ ብንወስድ እዚሁ ጓደኛዬ ዶርም ላይ አንድ አርባ ሁለት የሚለብስ ጫማ የጫማ ቁጥር የሚለብስ ጓደኛ አለ ማለት ነው። እና እሱ ያው እንደዛ ሳወራ ሊደብረው ስለሚችል በዚሁ አጋጣሚ እሱንም ይቅርታ ለማለት እፈልጋለሁ ማለት ነው። እና እሱን ብቻም ሳይሆን ሁላችሁም ትልቅ ጫማ ያላችሁ ይህንን የምትሰሙ ሁሉ እንዳይደብራችሁ ለማለት እወዳለሁ ማለት ነው። ከወዲሁ ይሄን ካልኩኝ እንግዲህ የጫማ ቁጥር የወንድ ጫማው ሞዴ የተለያየ ነው ማለት ነው እንደ የጫማው ፎርም የተለያየ ነው ማለት ነው እንጂ የሁላችንም ሁሉም የጫማ አይነቱ የተመሳሳይ ናቸው ማለት አይደለም። ለምሳሌ የኔ ጫማዎች ራሱ የተለያዩ የጫማ ዲዛይኖች እና ፎርሞች ያሉት ጫማዎች አሉኝ። እና እነዚህ ጫማዎች ቁጥራቸው ተመሳሳይ አይደለም። በተወሰነ በአንድ ወይም ደግሞ የሁለት ቁጥር ልዩነት አለ ማለት ነው። ይሄ የሆነበት ምክንያት ደግሞ እንደየ ጫማዎቹ ሞድ ወይም ደግሞ ፎርም የተለያየ ቁጥር ስለሚሆን ነው ማለት ነው። አንዳንዶቹ በጣም ትልቅ ቁጥር ሆኖ ትንሽ ሳይዝ ወይም ደግሞ መጠን ያላቸው አሉ ማለት ነው። አንዳንዶቹ ደግሞ ትልቅ ሆነው ትንሽ ትንሽ ቁጥር ሆነው ትልቅ ይሆናሉ ማለት ነው። እና የጫማው አይነትም ይወስነዋል ማለት ነው። የጫማ ቁጥርን እና ቋሚ ነው ማለት አይቻልም ማለት ነው። በተለይ ይሄ ነጠላ ጫማዎች ትንሽ ቁጥር ኖሯቸው በጣም ትልቅ የሆኑ በመጠናቸው አሉ ማለት ነው። እና የጫማ ቁጥሬን ቋሚ አይደለም ማለት ነው ግን በአብዛኛው የምለብሰው ከሰላሳ ስምንት እስከ ሰላሳ ዘጠኝ ባለው ነው ማለት ነው እና አንዳንዶቹ ግን ሰላሳ ሰባት ነው ሰላሳ ስድስትም እንደየጫማዎቹም ሞድ ልኬ ይሆናሉ ማለት ነው። እና ቤተሰብ ሁላችንም ይህንን ልንገነዘብ ይገባል ማለት ነው። እና ቁጥር ጫማን እንደማይወስነው ልታውቁት ይገባል። ለምሳሌ ስታዘዙ ጓደኞቻችሁን ይሄን ያህል ቁጥር ነው ብላችሁ ብታዘዙ ያ ጫማ መጥቶ ሊሰፋችሁ ወይም ደግሞ ሊጠባችሁ

እሺ ቤተሰብ አመሰግናለሁ እንግዲህ ለተሰጠኝ ጊዜ በጣም ደስ ብሎኛል ማለት ነው። ማታ በምን ሰዓት ትመገባለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ ማታ የምመገብበት ሰዓት ያው ከሁለት ሰዓት እስከ አራት ሰዓት ባለው ሰዓት ልዩነት እመገባለሁ ማለት ነው። ይሄን ያልኩበት ምክንያት ደግሞ ያው ስራ በሚኖርብኝ ጊዜ እስከ አራት ሰዓት ልቆይ እችላለሁ ማለት ነው። ስራ ከሌለኝ ደግሞ ሁለት ሰዓት ልመገብ እችላለሁ እና እንደ ሁኔታዎች ናቸው ማለት ነው እንጂ ቋሚ ነው ማለት አይደለም ማለት ነው። ግን አብዛኛውን የምመገበው በእነዚህ ከሁለት ሰዓት እስከ አራት ሰዓት ባለው የጊዜ ልዩነት ውስጥ ነው ማለት ነው። ያው አሁን ግን በቅርብ ሰዓት ወደ ዩኒቨርሲቲ ከገባሁ በኋላ ራቴን የምመገበው እንግዲህ ከአስራ አንድ ሰዓት እስከ አስራ ሁለት ሰዓት ተኩል ባለው የጊዜ ልዩነት ነው ማለት ነው። ይሄ የሆነበት ምክንያት ደግሞ ያው እንግዲህ ካፌ ከአስራ ሁለት ሰዓት ተኩል በኋላ ስለሚዘጋ የግዴታ እራቴን በጊዜ መብላት ስላለብኝ ያው እራቴን በዚህ ሰዓት ውስጥ እበላለሁ ማለት ነው። ግን እራቴን በዚህ ሰዓት ውስጥ ስበላ ያው ረሃብ ማታ ላይ ሌሊት ምናምን የረሃብ ስሜት ሊኖር ይችላል ማለት ነው። ምክንያቱም እኛ የለመድነውና የምንመገበው ከሁለት ሰዓት እስከ አራት ሰዓት ጊዜ ውስጥ በመሆኑ ማታ በዚህ ሰዓት ላይ ደግሞ ድጋሜ ሊረበኝ ይችላል ማለት ነው። እና ሲረበኝም ደግሞ ድጋሚ የምበላበትም አጋጣሚ አለኝ ብር የሚኖረኝ ከሆነ ማለት ነው። እና እንግዲህ እራት የምንበላበት ያለንበት ሁኔታም ይወስነናል ማለት ነው። እራት የምንበላበትን ቋሚ አይደለም ማለት ነው። እንዲሁም ደግሞ እንደ ሰዎችም የተለያየ አመለካከት ነው ያለ ማለት ነው። እራት የምንበላበት ጊዜም ይለያያል ማለት ነው። አንዳንድ ሰዎች ስድስት ሰዓት ከምሽቱ ሰባት ሰዓት እራታቸውን የሚበሉ አሉ ማለት ነው። ስራ ሲሰሩ በመቆየት እንግዲህ እራታቸውን በዚህ ሰዓት ውስጥ ሊበሉ ይችላሉ ማለት ነው። እና ቤተሰብ ሁላችሁም ያው በተለያየ ጊዜ ሰዓት እንደምትበሉ ራታችሁን እገምታለሁ ማለት ነው። እና ሁላችንም እንግዲህ በተለያየ ራት ሰዓት እንደምንበላ ልትገነዘቡ ይገባል ማለት ነው። አንድ ጓደኛዬ ግን እዚህ ጋር ልነግራችሁ የሚገባ አንድ ነገር አለ። አንድ ጎደኛዬ እንግዲህ ማታ አስራ አንድ ሰዓት ላይ ነው ብዙ ጊዜ የምንበለው አሁን ላይ ብያችኋለሁ ይህንን ከተመገብን በኋላ ማታ ላይ ደግሞ በከፍተኛ ሁኔታ ይርበዋል ማለት ነውና ሲርበው ሁሌም ከቤተሰቡ እያስላከ ብር እራቱን በድጋሚ ይበላል ማለት ነው። እና ይሄ ሰውዬ ሁለት ጊዜ ነው ማለት ነው። እራቱን የሚበለው እንግዲህ ያው ምንም ማድረግ አይቻልም ከራበው መቼም መሞት ስለሌለበት ቤተሰቡም ደግሞ በሚጠይቀው ያቸው ጊዜ ያው እምቢም ለማለት ስለሚደብራቸው ልጃቸውን እያስተማሩ ስለሆነ ምግብ ለምግብ የሚሆን ብር ከቤተሰቡ ተልኮለት ይሄ ሰውዬ እንግዲህ እራቱን ሁለት ጊዜ ይበላል ማለት ነው። እና እንደዚህ እየበላ ራሱ ከሲቶ ነው በሚያሳዝን ሁኔታ እኔ በውፍረት እበልጠዋለሁ ማለት ነው። እኔ ግን አራቴን አንዴ ብቻ ነው የምበለው አስራ አንድ ሰዓት ላይ ብቻ በልቼ ነው የማድረው ብያችኋለሁ። እንግዲህ ይሄ ራት ሰዓት አንድም ልምድ ይላል ማለት ነው። እንግዲህ እኔ የመጀመሪያ የመጀመሪያ አመት ተማሪ ሆኜ ወደ ዩኒቨርሲቲ ስገባ አስራ አንድ ሰዓት በልቶ ማደር በጣም ፈታኝ ነበር የሆነብኝ ማለት ነው። በጣም ከባድ ነበር የሆነብኝ ነገር ግን እየለመድኩት ስመጣ በጣም ቀላል እንደሆነና ሁሉም ነገር እንደሚለመድ ነው ማለት ነው የገባኝ ማለት ነው። ከዚህ ጋር ምክንያቱም አሁን ገጠር አካባቢ የማይማሩትን ሰዎች ወይም ደግሞ ከተማም ሊሆን ይችላል ትምህርት ላይ የሌሉ ሰዎችን ብትጠይቋቸው አስራ አንድ ሰዓት በልተው በፍጹም መተኛት አይችሉም ማለት ነው። ይርባቸዋል ያም የሆነበት ምክንያት። ራታቸውን ብዙ ጊዜ የሚበሉት ከሁለት ሰዓት እስከ አራት ሰዓት ወይም እስከ አምስት ሰዓት ባለው የጊዜ ልዩነት ስለሆነ አስራ አንድ ሰዓት ላይ ቢበሉ እንኳን ድጋሚ አራት ሰዓት ላይ ይረባቸዋል ማለት ነው። እና ይሄ ስለሆነ የእራት ሰዓት ያው ልምድ ይወስነናል ማለት ነው። እና እኔ አሁን ላይ በጣም አይቸግረኝም ማለት ነው። እራቴን አስራ አንድ ሰዓት ላይ በልቼ ማደር እችልበታለሁ ማለት ነው። እና ሁላችሁም እንግዲህ ያው ቋሚ የሆነ የእራት ጊዜ ባይኖራችሁ እመክራለሁ ምክንያቱም ቋሚ የጊዜ ሰዓት ወይም ደግሞ እራት የምትበሉበት ሰዓት ከሆነ በዛች ጊዜ ብቻ ካልበላችሁ ቀደም ብላችሁ ብትበሉ እንኳን ሊረባችሁ ይችላል ብዬ ስለማስብ ነው። እንዲሁም ደግሞ በዛች ሰዓት በሆነ አጋጣሚ እራት ሳታገኙ ብትቀሩ ትቸገራላችሁ ስራ መስራት አትችሉም። እንዲሁም ደግሞ መቀመጥ እንኳን በጣም ይከብዳችኋል በጣም ይረባችኋል ምክንያቱም የለመዳችኋት በዛች ሰዓት ጊዜ ስለሆነ ማለት ነው። እና ሁላችሁም በተለያየ ሰዓት ለመብላት ብትሞክሩ ብዬ እመክራለሁ ማለት ነው። ምክንያቱም ቋሚ ከሆነ ያቺን ጊዜ ሁሌ ስለሚርባችሁ ማለት ነው። እና የነበረኝን ጊዜ በዚሁ ተጠናቋል። ቤተሰብ እጅግ በጣም

እሺ ቤተሰብ አመሰግናለሁ። እንግዲህ "በበጋ ወቅት ምን ታደርጋለህ?" ለሚለው ጥያቄ ለመመለስ ወደዚህ መጥቻለሁ ማለት ነው። በበጋ ወቅት እንግዲህ ብዙ የሚደረጉ ነገሮች አሉ ማለት ነው። እንግዲህ የምናከናውናቸውን ተግባራት ወቅቶችን መሰረት በማድረግ የተለያዩ ስራዎችን እናከናውናለን ማለት ነው። እንግዲህ በበጋ ወቅት ከምናደርጋቸው እንግዲህ የበጋ ወቅት ስንል በነገራችን ላይ አራት ጊዜ ወይም ደግሞ አራት ወሮች አሉ ማለት ነው፤ እና በእነዚህ ወሮች ብዙ ተግባራትን እናደርጋለን። ኢቭን በእያንዳንዱ ወር እንኳን የተለያየ ስራ ነው የምናከናውነው ማለት ነው፤ እና በበጋ ወቅት ከምናከናውናቸው ተግባራት ለምሳሌ የአዝመራ ስብሰቦ የሚባል አለ እኛ አካባቢ ላይ በዚህ ወቅት እንግዲህ አዝመራ በመጀመሪያ እናጭዳለን ማለት ነው። አጭዳ አለ ያንን አዝመራ ካጨድን በኋላ ፀሀይ እንዲመታው ፀሀይ እናስመታዋለን በመዘርጋት ማለት ነው። ያንን ዘርግተን ፀሀይ ካስመታነው በኋላ እንግዲህ ከደረቀ በኋላ ማለት ነው፤ ያንን የደረቀውን እንሰበስባለን። ሰብስበን ቀጥታ እንቆምጨዋለን ወይም ደግሞ ክምር የሚባል ነገር አለ እንከምራለን ማለት ነው። እሱን ተከመርን በኋላ ሰው ለምነን ሰው ምናገኝ ከሆነ ወደ ቤታችን ወይም ደግሞ አውድማ ወደሚባለው ቦታ እንወስዳለን ማለት ነው። ይህንን ከወሰድን በኋላ አውድማ እንለቀልቅና ሴቶች ለቅልቀው ማለት ነው መጀመሪያ አውድማ ይጠረባል። ያንን አውድማ ከጠረብን በኋላ ካሸራሸርን በኋላ ውሃ እናርከፈክፈዋለን። ውሃ በማጠጣት አሪፍ አድርገን ካሸራሸን በኋላ ልቅላቁ የሚባል አለ እበት ምናምን ይለቀምና ያንን እበት እንግዲህ ምን ሚለቀመው ከሜዳም ሊሆን ይችላል፤ ወይም ደግሞ ብዙ ከብቶች ካሉ ከቤት ያንን ወደ አውድማ በመውሰድ ከዛ ደግሞ ከወንዝ ውሃ እናመጣለን ማለት ነው። ያንን ካመጣን በኋላ እበቱን በውሃው እያቀላቀልን እንበጠብጣለን። ከበጠበጥን በኋላ የተወሰነ ቀጠን አድርገን አውድማውን እንለቀልቀዋለን ማለት ነው። አውድማውን ከለቀለቅን በኋላ እንዲደርቅ እናደርጋለን። ያ ቅውድማ እንዲደርቅ የምናደርግበት ምክንያትም እንግዲህ ያንን የምናመርተውን ምርት ወይም ደግሞ የሚበራየውን አዝመራ ለምሳሌ ጤፍ ከሆነ እንዳይጠበጥበው ወይም ደግሞ እንዳይጨብጠው እዛው ተሟጮ እንዳይቀርብን ለማድረግ ያገለግለናል ማለት ነው። እንዲሁም ደግሞ ከዛም በዘለለ እንዳይረጥብ ጤፉ ጤፉ ከረጠበ ለማበራየት በጣም አስቸጋሪ ስለሚሆን ስለማይለምልን እንዳይረጥብ ለማድረግ እናደርቀዋለን ማለት ነው። ያንን ታደርቅን በኋላ ጤፉን እንነሰንሳለን ሌሊት ገስገስ ብለን በመነሳት ጤፉን በአውድማው ላይ እንነሰንሳለን ማለት ነው። እንግዲህ ያንን ለመነስነስም ብዙ ጉልበት ያስወጣል። እንግዲህ ሶስት ወይም አራት ሰው የአንድ ገመድ የሚሆነውን ጤፍ ሆነው ይነሰንሱታል ማለት ነው በአውድመው ላይ ያን ከነሰነስን በኋላ አውድማው ትንሽ እንደለበሰ ከብት በማሰባሰብ ያሉንን የራሳችንንም ወይም ደግሞ የቤተሰብን ወይም የጓደኛን እንዲሁም የጎረቤቶችን ከብቶች አሰባስበን ወደ አውድማ ከወሰድን በኋላ በደንብ እናዞራቸዋለን ማለት ነው እናበራየዋለን። ከዛም ስናበራየው ያ ጤፍ ይደቃል ማለት ነው። ከደቀቀ በኋላ በላይ ያለውን እናገላብጥና በስር ያለውን እናወጣዋለን ማለት ነው። ያንን ካወጣን በኋላ እንዲሁ እንዲደቅ እናደርጋለን። እያደረግን እያደረግን እስከሚልም ድረስ ጭድ እስከሚባለው እስከሚደርስ ድረስ በከብቶች እያዞርን እናበራየዋለን ማለት ነው። ያን ካበራየን በኋላ ጭዱን እናወጣለን ማለት ነው። እንግዲህ ጭዱ የሚወጣው እንዴት ነው ካላችሁኝ ከላመ በኋላ በምንሽ በመበርበር ወደ ጎን እናደርጋለን ማለት ነው። እንግዲህ ጭዱ የሚወጣው አንድ ጊዜ አይደለም የተወሰነ የላመውን ከላይ በመጀመሪያ በመንሽ እየበረበርን ወደ ውጭ እናወጣለን ማለት ነው። ያንን ካወጣን በኋላ እንግዲህ ደግሞ እንበረብረዋለን ስንበረብረው ከውስጥ ያላመው ወይም ደግሞ ጤፍ የሆነው ፓርት ውልንጉ ይወጣል ማለት ነው። ያንንም እንዲሁ እንዲልም ወደ ጭድነት እንዲቀየር በአሪፉ እናበራየዋለን ማለት ነው ያ ከላመ በኋላ በመሽ እንደው እየበረበርን ወደ ውጭ እናወጣለን። ያንን ካወጣን በኋላ እንግዲህ ሲልም ወደ ጎን እንከምረውና ከዛ ደግሞ ጤፉን እና ብቅ የተባለውን ለመለየት አንድ ቦታ አንሰበስብና ንፋስ በሚመጣበት ጊዜ ወደ ላይ እናጉነዋለን ማለት ነው፤ እና ወደ ላይ ስናጉናው ንፋሱ ብቁን ከጤፉ ይለይልናል ማለት ነው። እንግዲህ ያንንም የምናደርገው አንድ ጊዜ ብቻ አይደለም። ምክንያቱም በአንድ ጊዜ ጥለን ላይጠራ ይችላል ማለት ነው፤ ነገር ግን ያው በሁለት ጊዜ ምናምን ስናደርገው በደንብ ይጣራል ማለት ነው። የቀረውን ደግሞ በወንፊት ነገር አፈር ካለ እሱን አውጥተን ቀጥታ በመዳበሪያ እንከትና ባሃያ ጭነን ወደ ቤት እናስገባለን ማለት ነው።

እሺ ቤተሰብ አመሰግናለሁ። ይህንን ጥያቄ ስለቀረበልኝ ማለት ነው በምን ትመገባለህ ለሚለው? እንግዲህ ያው የተለያየ የመመገቢያ እቃዎች አሉ ማለት ነው። እኔ ከምመገብባቸው የመመገብያ እቃዎች መካከል በትንሽ ሰርቪስ ወይም ደግሞ በሳህን መመገብ በጣም ያስደስተኛል ማለት ነው። ይሄ የሆነበት ምክንያት ደግሞ እንግዲህ በሳህን መመገብ ምግቡ እንዳይበላሽ ስለሚያደርግ ነው ማለት ነው ለብቻዬ የራሴን አቅም በመመጠን በትንሽ በትንሹ እያደረኩ ምግቤን እመገባለሁ ማለት ነው። ይሄ ምግቡ እንዳይበላሽ ብቻም ሳይሆን በቃ እዛ ላይ ተቡካክቶ የሆነ እንዳያስጠላ ያደርገኛል ማለት ነው ደስ እያለኝ እንደምመገብ በሳህን መመገብ በጣም ነው የሚመቸኝ ማለት ነው። ደስ ስለሚለኝ ሁሌም እኔ ስለተናገርኩ አመሌንም ስለሚያውቁ ቤተሰብ በሳህን በሰርቪስ አድርገው ምግብ ያቀርቡልኛል ማለት ነው። እና ያን ምግብ በሳህን መመገብ በጣም ያስደስተኛል ማለት ነው። በእርግጥ ግን በሳህን መመገብ እኔም ብቻ ሳልሆን አሁን ላይ ሁሉም ሰው እየተከተለው ያለ ባህል ነው ማለት ነው ምክንያቱም በሳህን መመገብ በጣም አሪፍ ስለሆነ ከምግብ መበላሸት ስለሚያድን ማለት ነው። በተለይ ደግሞ አሁን ላይ ወደ እኛ አካባቢ ወደ ቆጃም ወደሚባለው አካባቢ ማለት ነው። አመት ባልዬ የሚባል ባህል አለና ያንን በዓል ለማክበር የግድ ብዙ ሰው ከየቦታው ይመጣል ማለት ነው። እና እንደዛ የሚመጡ ሰዎች በአንድ ቀርበው ያንኛው እኩል ላይጠገብ ይችላል በማለት ምግብ ሲደረግ ዝም ይላሉ ማለት ነው። እና ምግቡ ተደርጎ ተደርጎ ተከማይቾ ተከማይቾ እዛ ጋር ተከምሮ ይቀራል ማለት ነው። ያ እንግዲህ ተከምሮ የቀረው ምግብ ለሌላ ሰው አይቀርብም ማለት ነው። ቀጥታ ይቀመጥና ወደ ድርቆሽ ወይም ደግሞ ኮቸሮ ወደሚባል ነገር እንዲቀየር ይደረጋል ማለት ነው። ይሄ በሚሆንበት ጊዜ እንግዲህ ያው እንጀራን ማባከን ነው ማለት ነው እና ይህ እንዳይሆን በሰርቪስ ማድረግ በጣም ጥሩ ነው ማለት ነው። በርግጥ አንዳንድ አባቶች አሁንም ቢሆን በሳህን መብል መጥፎ ነው ያለያያል ያራርቃል ፍቅርን ይቀንሳል እያሉ በሳህን መብላትን ይጠየፉታል ማለት ነው። ነገር ግን እኔ ግን ያለያያል ወይም ደግሞ መጥፎ ነው ብዬ አላስብም ማለት ነው። ምክንያቱም ምግብን ወይም ደግሞ ንብረትን ከማባከን ስለሚቆጥብልን ማለት ነው። እና እንዲሁም ደግሞ ሴቶች ከወንድ ጋር በሚቀርቡበት ጊዜ በአንድ ሞሶብ ለመብላት በጣም ይሰቀቃሉ ያፍራሉ እጃቸውን ሰብስበው ሳይበሉ ማለት ነው። ወንድ ልጅ ደግሞ እንግዲህ በባህሪው ምንም አይነት ለሰዎች የሌለ የማይፈራ ነው እና። ምግብ ከቀረበ ያው ላጥ ላጥ አድርጎ ቶሎ ቶሎ በልቶ እጁን ሲያባብስ ሴቷም ደግሞ ደንግጣ ማለትም እፍረት ይይዛታል እሱ ሲበቃው እኔ ሴት ሆኜ እንዴት አይበቃኝም በማለት ምንም የረባ ሳትበላ እጇን አባብሳ በቃ የተላለች ማለት ነው። አብራ እና ይሄንን ለመቅረፍ በሳህን መብላት በጣም አሪፍ እንደሆነ ነው እኔ የማምነው ማለት ነው። እንግዲህ ሴቶችም በጣም ነው ይሄንን ይወዱታል ብዬ የማስብ ምክንያቱም እንደ አመላቸው ቀስም አሉ ቶሎ ቶሎም በሉ ለብቻቸው በሳህን መብላቱ ለነሱ ውጪ በጣም ደስ የሚልና ጥሩ የሚሆን ስለሆነ ይሄ ነገር በሳህን መብላቱ በጣም አሪፍ ነው ማለት ነው። እንግዲህ ለሴቶች ብቻ አይደለም ለባለቤቱ ወይም ደግሞ ድግስ ለሚደግሰው አካልም ራሱ በጣም ጥሩ ነው ማለት ነው። ምክንያቱም ድግስ የሚደግሰው አካል ብዙ እንጀራን አብስሎ በቶሎ ሊያልቅበት ይችላል ማለት ነው። እንግዲህ በቶሎ እንዴት ያልቃል ካልን ያው አንዱ አልጠገበም? ይጨመር ብሎ ዝም እያለ ያንኛውም እሱ ገና ነው አልበቅቱትም እያለ እንዲሁ እየተጨመረ ሁለቶችም ሲበቃቸው ያ ምግብ ይበላሻል ማለት ነው። እና እንደዛ እየሆነ እየሆነ እንጀራው ቶሎ ያልቃል ማለት ነው። እና አመት ባለ መዝከር በጣም አዳጋች ይሆናል ማለት ነው። የተበላሸ ምግብ በጣም በብዙ ሁኔታ ነበር በፊት ላይ የሚኖር አሁን ግን የተበላሸ ምግብ ማግኘት አይቻልም ማለት ነው። ምክንያቱም ይሄ ሳህን የተባለው ነገር ስለመጣ በሳህን ለመመገብ በጣም አሪፍ ነው ማለት ነው። እና ግን ደግሞ ከሽማግሌዎችም በተለየ አንድ ጓደኛ አለኝ አሁንም ድረስ በሳህን መብላት በጣም ነው የሚያስጠላው ማለት ነው። እኔ አመት በዓል ሲሄድ በግዴታ አብሬው እንድበላ ያደርገኛል ማለት ነው። ምክንያቱም የብቻውን መብላት አይወድም የብቻን መብላት መጥፎ ነው ምናምን ብሎ ስለሚያምን የብቻውን መምላት በጣም ያስጠላዋል ማለት ነው። እና አብረን እንድንበላ ነው የሚያዝዘኝ ማለት ነው በግዴታ ሳልፈልግ ከእሱ ጋር እንድበላ ያደርገኛል ማለት ነው። ነገር ግን ከእሱ የምወድለት አንድ ነገር አለ እሱ ያው በቃ ግልጽ ነው ከበቃው በቃው ካልበቃውም ደግሞ ጨምር ስለሚል ከእሱ ጋር ብበላም ችግር የለውም ማለት ነው። ግን አንዳንዶቹ ግን መጥፎ ናቸው ማለት ነው። በቃኝ ይላሉ ገና ሳይጠቅሙ እኔም ሳልጠግብ ማለት ነው። እና ከእሱ ጋር መብላት በጣም ደስ ይለኛል። በነገራችን ላይ እና ከእሱ ጋር መብላቴን ብዙም አልጠላውም ማለት ነው። ከሌላ ጋር ስበላ ግን በጣም ነው የሚደብረኝ ማለት ነው። እንግዲህ

እሺ ቤተሰብ አመሰግናለሁ የምትወደው ፊልም ምንድነው? ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እኔ የምወደው እንግዲህ ፊልም ብዙ አይነት ፊልሞችን እወዳለሁ። እንግዲህ ፊልም ስንል ብዙ አይነት ፊልሞች አሉ። አሁን ላይ እየተሰሩ ያሉ ማለት ነው የአማርኛ ፊልም አለ የህንድ ፊልም አለ የአሜሪካን ፊልም አለ። እንዲሁም ደግሞ ከህንድ ፊልሞችም ሆረር ወይም ደግሞ ክስክስ የሚባሉት ፊልሞች አሉ ማለት ነው። እና እኔ በጣም የምወደው የክስክስ ፊልም ማየት በጣም ደስ ይለኛል ከዚህም በተጨማሪ ደግሞ የፍቅር ፊልም ማየትም ያስደስተኛል ማለት ነው። እንግዲህ ሁሎችም የራሳቸው የሆነ ምክንያት አለኝ ማለት ነው እነዛን የምወድበት ምክንያት። ምክንያቱም የክስክስ ፊልም ማየት የተለያዩ ስፖርት አክቶችን ወይም ብቃቶችን ከዛ በመየት እኔም እንድጠቀማቸው ስለሚያግዙኝ የክስክስ ፊልም ማየት የሚያስደስተኝ በዚህ ምክንያት ነው ማለት ነው። ከዛም በተጨማሪ ደግሞ የፍቅር ፊልም ማየት እንግዲህ ከፍቅር ፊልም ብዙ ነገሮችን እንማርበታለን ማለት ነው። ለምሳሌ የቃላት አጠቃቀም ስንጠቀም ማለት ነው አሁን ፍቅር ፊልም ላይ በጣም በዲስኩር የሚወሩ ቃላቶች አሉ የኔ ውድ የኔ ማር በጣም ነው የምወድሽ የማፈቅርሽ የሚሉት ብቻም ሳይሆን ሌሎች በጣም ረቀቅ ያሉ ከተለያዩ ልቦለድ መጽሐፍቶች እያነበቡ የሚጠቀሟቸው ቃላቶች አሉ ማለት ነው። እና እነዛን ቃላቶችን ከፊልም ላይ በመውሰድ እኛም እንድንጠቀማቸው ያግዙናል ማለት ነው። እንዲሁም ደግሞ ከዛም ስለ ሴት ልጅ ባህሪ እንኳን መረዳት እንችላለን ማለት ነው። የሴት ልጅ ባህሪ ምን ምን እንደሚመስል ምን እንደምትወድ ምን አይነት ቃላትን ብንጠቀም ሴትን በቀላሉ ማሳመን እንደምንችል ፊልሞች በጣም ስለሚያግዙን እነዚህን የፊቅር ፊልሞችን ማየት በጣም ያስደስተኛል ማለት ነው። ከዚህም በተጨማሪ ደግሞ የፍቅር ፊልም እንግዲህ ከፀብ ይልቅ ፍቅር ጥሩ እንደሆነ የሚያስተምር አይነት ነው ማለት ነው። እና እንግዲህ ፊልም ስንል ከእውነታው አለም ላይ የተቀዳ ነገር ነው ማለት ነው ወይም ደግሞ ወደፊት ሊሆኑ የሚችሉ ሊተገበሩ የሚችሉ በእኛ ህይወት ውስጥ ያሉ ነገሮች በመሆናቸው ልክ በእውነተኛው አለም ላይ የተተገበሩ እስከሚመስሉን ድረስ ማለት ነው። እንደውም አንድ ጓደኛዬ አለ እና ፊልም በሚያይበት ጊዜ የፊልሙን የአጨራረስ እያየ መጥፎ ነገር ከሆነ ልክ እንደ እውነት ሁሉ ልቅሶ ሁላ የሚያለቅስበት ጊዜ አለ ማለት ነው ይሄ የሆነበት ምክንያት ከእውነታው አለም ጋር በጣም የተገናኘ በመሆኑ ልክ በእውነታው አለም ላይ እየተተገበረ ስለሚመስል ጓደኛዬ ሰቅ ብሎ ከልቡ ያለቅሳል ማለት ነው። እና እኔም ተው አታልቅስ ምናምን እለዋለሁ ማለት ነው። እና እኔም በእርግጥ ከዚሁ ላይ የፍቅር ፊልም በማየበት ጊዜ ጓደኛዬ ትዝ ትለኛለች በጣም ፍቅሬ እየጨመረ ይሄዳል ማለት ነው እና የፍቅር ሙሉ ፊልም ማየት ያው ፍቅርንም ይጨምራል ማለት ነው። እና የጠብ ፊልም ማየትም ያው ስለ ጠብ ያለንን ተነሳሽነት ሊጨምር ይችላል ማለት ነው የፍቅር ፊልም ማየት ፍቅርን የሚጨምር ከሆነ ስለ ጠብ ማየትም ያው የጸብን እንደሚጨምር ጠበኛን ለመጥቃት እንደሚያነሳሳ ያው መገመት ቀላል ነው ማለት ነው። እና እኔ የምመክራችሁ የፍቅር ፊልም እንድታዩ ሁላችሁንም እመክራችኋለሁ ማለት ነው ምክንያቱም በአሁኑ ሰዓት ሀገራችን የሚያስፈልጋት ፀብ ዱላ ብጥብጥ ሳይሆን ፍቅር ነው እና ሁላችንም ፍቅር የተሞላን እንድንሆን የፍቅር ፊልም ሁላችንም ብናይ በጣም ጥሩ ነው ማለት ነው። እንግዲህ ፍቅር ፊልም ላይ ብዙ አይነት የፍቅር ፊልሞች አሉ። በመንፈሳዊ መንገድም የፍቅር ፊልም አለ ማለት ነው እና ይሄ መንፈሳዊ የፍቅር ፊልም በጣም ደስ የሚል እና ልናየው የሚገባ ነው ማለት ነው። እና የምጋብዛችሁ እኔ እንድታዩት የፍቅር ፊልም እና የመንፈሳዊ ፊልም ብታዩ በጣም አሪፍ ነው ብዬ እነግራችኋለሁ ማለት ነው። ከዚህም በተጨማሪ ደግሞ ስፖርት ሰዎች ከሆናችሁ የ የክስክስ ፊልሞችን ብታዩ በጣም አሪፍ ነው። ምክንያቱም በዛ በክስክስ ፊልም ላይ እንዴት አድርጎ ከጥቃት ማምለጥ እንዴት አድርጎ ሰውን በቀላሉ ማጥቃት እንደሚቻል ስለሚያለማምድ ማለት ነው እና እነዚህን ፊልሞችን ማየት በጣም አሪፍ ነው ማለት ነው። እና ፊልም ማየት በህይወታችን ላይ በቃ ትልቅ የሆነ አስተዋጽኦ አለው ማለት ነው። እና ፊልም ማየት ሁላችንም ብናደርገው በጣም ደስ የሚል ነገር ነው ማለት ነው። ምክንያቱም ከፊልም ብዙ ነገር ስለምንማርበት ማለት ነው። ከፊልም ብዙ ነገር ከህይወት እንደምንማረው ሁሉ ፊልምንም በማየት ከእውነተኛው አለም የተቀዳ ወይም ደግሞ ወደፊት ሊተገበር የሚችል በመሆኑ ፊልምን በማየት በቀላሉ መረዳት ብዙ የምንችለው ነገር ስላለ ፊልም ማየት በጣም አስፈላጊ ነው ብዬ አምናለሁ ማለት ነው። ግን ፊልም ማየት ጥሩ ነው ስል ጥሩ ፊልሞችን ማለት ለእኛ የሚሆኑን ከእኛ ጋር የሚሄዱትን ነው እንጂ መጥፎ የሆነ ነገር ማየት ደግሞ መጥፎ ጉዳት እንዳለው

እሺ አመሰግናለሁ ቤተሰብ እንግዲህ እንዴት ናችሁ ሁሉ ሰላም እንዴት ናችሁ ሰላም ነው? ወተት ትጠጣለህ የሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው እንግዲህ ወተት እጠጣለሁ ወይ ማለት ነው። ምክንያቱም ወተት ሲባል ያው ከእንስሳት የሚገኝ ማለታችን ነው። እንግዲህ ወተትን ከብዙ የእንስሳት አይነቶች ማግኘት እንችላለን ማለት ነው። ለምሳሌ ከግመል ከላም ከፍየል ወተትን ይገኛል ማለት ነው። እና እንደየአካባቢው የምንጠቀመው ይለያያል ማለት ነው። ለምሳሌ የኛ አካባቢ ላይ የምንጠቀመው ወተትን ከላም የሚገኝ ብቻ ነው። እንጂ እንደሌሎቹ አካባቢዎች ከግመል ወይም ደግሞ ከፍየል የተገኘን ወተት አንጠቀምም ማለት ነው። እና ከላም የሚገኘው ወተት ለራሱ ከአሜሪካ ላም እና የሀበሻ ላም የሚባል አለ እና ከእነሱ የምናገኘው የወተት አይነት የተለያየ ነው ማለት ነው። እንግዲህ ከአሜሪካ ላም የምናገኘው ወተት በመጠኑ በጣም ብዙ ሲሆን በቀን ከ አምስት እስከ ስድስት ወይም ደግሞ እስከ አስር ሊትር የሚሆን እንደ አመጋገቧና እንደ ላሚቱ ሁኔታ ቢለያይም እንደዛ የሚሆን ወተት በቀን እናገኛለን ማለት ነው። ከሀበሻ ላም ግን የሚገኘው እስከ ሁለት ሊትር ብቻ ነው ማለት ነው። እና ግን በጣም እና ደረጃ ግን የሀበሻ ላም በጣም የሚጥም ነው ማለት ነው እና እቅፌውም አሪፍ ነው ወተቱም አሪፍ ነው ማለት ነው። እና እንግዲህ ሁላችንም የምንጠቀመው የወተት አይነት ያው ከእነዚህ ነው ማለት ከሁለቱ ከሚገኝ ነው በእኛ አካባቢ ያለ ማለት ነው። በአንዳንድ አካባቢዎች ግን ያው ከፍየል የሚገኝ ወተትንም ይጠቀሙታል ማለት ነው። ከፍየል የሚገኝ ወተት እንግዲህ ለመጠጥነትም እንዲሁም ደግሞ ተወዝዞ ቅቤ አሬራ የመሳሰሉትን ሊጠቀሙት ይችላሉ ማለት ነው። እና ይሄንን ወተት የሚጠቀሙትም አብዛኛውን የሆነ ጊዜ በክረምት የሆነ ቦታ ጉዞ አድርጌ ነበረ ወደ ሰሜን ወደ ምስራቁ የሀገሪቷ ክፍል ወደ ጅጅጋ አካባቢ ማለት ነው። እና ወደዛ ሲሄድ ምንድነው ያሉኝ የግመል ግመልዋን እያለሙ እያለቡ እንደሚጠጡ እንዲሁም ደግሞ ፍየሏንም አልበው እንደሚጠጡ እቅፊያቸውንም የነሱን እንደሚቀቡ ተነገረኝ ማለት ነው። እኔ ፈጽሞ እንደዛ ይሆናል ብዬ አስቤ አላውቅም። ምክንያቱም ፍየል የሆነ አካባቢ አለ ግመል ግን የለም። ያቺ ፍየል ያው የምንጠቀማት ስጋዋን አርደን መብላት ነው እንጂ ወተቷን ፈጽሞ አንጠቀመውም ማለት ነው። እና ይሄ የሆነበት ምክንያትም ያው አካባቢ ወይም ደግሞ ባህል የምንለው ነገር ነው ማለት ነው። እና በእኛ አካባቢ የፍየል ወተት ብንጠቀም እጅግ በጣም ነውር ነው ማለት ነው። እንደ ሃይማኖትም እንደ ባህልም በጣም መጥፎ የሆነ ነገር ስለሆነ ይሄንን የፍየል ወተት አንጠቀመውም ማለት ነው። እና ፍየሏ ይልቅስ ስትወልድ ግልገሏ ብቻ ነው የምትጠባው ማለት ነው እንጂ እኛ አልበን ለምግብነት ወይም ደግሞ ለመጠጥ እንደማናውለው ነው ማለት ነው። እና ሁላችሁም እዚህ ጋር የምነግራችሁ ነገር የሁሉም ነገር ባህል ነው እንደ ልምድ ነው ማለት ነው። እና እንጂ የወተቷ ለምሳሌ የግመሏን ወተት ወይም ደግሞ የፍየሏን እኛ አካባቢን ብንጠጣው እንሞታለን ወይም ደግሞ አሲድ ወይም ደግሞ ሌላ ነገር ነው ማለት አይደለም። ነገር ግን የባህል ጉዳይ ስለሆነ ባህል ነው ዋናው ሁሉም ነገር እና ያንን ልንጠቀመው አንችልም ማለት ነው። እና አሁን ለምሳሌ እኔ የፍየሏን ወይም ደግሞ የግመል ብጠቀም ሊያመኝ ይችላል ምክንያቱም እምነት ነው ምክንያት ይሄ መጥፎ ነገር ነው ብዬ ካመንኩበት መጥፎ ሊሆን ስለሚችል ያንን እንደ መጥፎ አድርጊ ስለምስለው እኔ ላይ ምናልባት ጉዳት ሊያደርስብኝ ይችላል ማለት ነው። ነገር ግን ሳላውቅ የግመሏ ወይም ደግሞ የፍየሏን አልበው የላም ወተት እንደሆነ ቢሰጡኝ ግን ምንም አይነት ተጽዕኖ እኔ ላይ ሊያደርስ አይችልም ማለት ነው። እና ይሄ የሚያሳየው እንግዲህ የኛ ጥርጣሬና እምነት ወይም ደግሞ ለነገሩ ያለን እይታ ነው ማለት ነው። እና ሁላችንም ያው እንግዲህ እንደየአካባቢያችን የምንመገበው ወተት ይለያያል ማለት ነው። እና ወደ ሀበሻና ወደ አሜሪካ ላም ስመጣላችሁ እንግዲህ ሁሎችም እኛ አካባቢ ወተታቸው ለምግብነት ይውላል ማለት ነው። ነገር ግን ጣዕምናው የተለያየ ነው የሀበሻው አላም እጅግ በጣም የሚጥም ነው ማለት ነው። እና ለምሳሌ ከእሷ የሚገኝ የቅቤ አለ እርጎ አለ አይብ አለ ማለት ነው። እና እነሱ በጣም ነው የሚጥሙት ማለት ነው ከእነሱ የሚገኙ እጅግ በጣም ይጥማል ማለት ነው። ከፈረንጇ የሚገኘም ያው ደህና ነው ግን ከሁለቱ ጋር ሲነጻጸር የው የተሻለ የሚጣፍጣ ጣፋጭነት ያለው የሀበሻ ላም ነው። እና እኔ ያንን አብዝቼ ነው የምመገበው ማለት ነው። እና እኛ አካባቢ ደግሞ በከፍተኛ ሁኔታ ላሞች አሉ እነዛም ስላሉ ከነዛ ላሞች ላይ ቅቤ በመወዝወዝ ወተቱንም እንጠጣለን ማለት ነው። እና እንደውም እኔ ወተቱን ዝም ብዬ ቀጥታ አልቤ ወዲያው ስለምጠቀም ቤተሰብ ሰው ከሌለ አያሳልቡኝም ማለት ነው። ምክንያቱም ወተቱን ጠጥቼ ስለምጨርሰው ማለት ነው እና

እሺ አመሰግናለው ቅመማ ቅመም የበዛበት ምግብ ትወዳለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለው እንግዲ ይሄንን ምላሽ ለመስጠት ወደ እናንተ ስለተጠራው እጅግ በጣም ደስ ብሎኛል በደስታ ነው ማለት ነው መናገር የምፈልገው ምክንያቱም ስለኔ ስለጠየቃችሁኝ ይሄ በጣም ደስታ ይሰማኛል ማለት ነው። እና ቅመማ ቅመም የበዛበት ምግብ በጣም ነው የምወደው በጣም አድርጌ ነው የምመገበው ማለት ነው። እንግዲህ ይሄ ቅመማ ቅመም የበዛበት ምግብ ለጤናችን በጣም አሪፍ ነው ማለት ነው። ከፃምናው በዘለለ ለጤናችን ያለው ፋይዳ በጣም ጥሩ ነው ብዬ ነው ምወስደው ማለት ነው። እንግዲህ ቅመማ ቅመም ስንል በጣም ብዙ አይነት ቅመማ ቅመሞች አሉ ሴቶች ከእኛ በበለጠ የሚያውቁት ቢሆንም እኔም ደግሞ የተወሰኑትን አውቃለው ወይ ማለት ነው። ከእነዚህም መካከል ጥቁር ቅመም ነጭ ቅመም የዳቦ ቅመም ድንብላል አብሽ የሚባሉት ቅመማ ቅመሞች አሉ ማለት ነው ኮረሪማ የሚባሉት ጥቁር አዝሙድ የሚባሉት ሁሉ ከቅመማ ቅመም ውስጥ ይመደባሉ ማለት ነው። እና እነዚህ ቅመማ ቅመሞች እንግዲህ ያው ለተለያየ ምግብ ለተለያየ አላማ እንጠቀምባቸዋለን ማለት ነው። እና ለምሳሌ ዳቦ ላይ የሚደረግ ነጭ ቅመም ጥቁር ቅመም ድብላል የሚባሉት ዳቦ ስንጋግር የምንጠቀማቸው የቅመማ ቅመም አይነቶች ናቸው ማለት ነው። እና እነዚህን ቅመማ ቅመሞች እንግዲህ በከፍተኛ ሁኔታ እንጠቀማለን ማለት ነው ምክንያቱም ይህ ቅመማ ቅመም በጣም አስፈላጊ ስለሆነ ነው ለጣምናም እንዲሁም ደግሞ ለጤናችን ጥሩ ስለሆነ ሴቶች ከዚ ምግብ ጋር በመቀላቀል እንድንጠቀምበት ያደርጋሉ ማለት ነው። እና ይሄ ቅመማ ቅመም በጣም አሪፍ ነው ብዬ ነው የምወስደው ማለት ነው። ጣምናውንም ይጨምረዋል ለምሳሌ ዳቦውን ጥቁር ቅመም እና ነጭ ቅመም እንዲሁም ድንብላል ሳናደርግ ብናጠቀመው ይሄ ዳቦ ምንም አይጥምም ቂጣ ቂጣ ወይም ደግሞ ሌላ እንጀራ እንጀራ ነው ሊለን የሚችለው ማለት ነው። እና ይሄ ቅመማ ቅመም የምግቡን ጥፍጥና ይጨምረዋል ማለት ነው። እና ይሄን ከመጨመር አንፃርም ቅመማ ቅመም መጠቀም በጣም አሪፍ ነው እና ይሄም ስለሆነ ቅመማ ቅመም የበዛበት ምግብ በጣም ነው የምወደው ማለት ነው። እናም ቤተሰቦቼ እንደውም አንተ ቅመምኮ በጣም ነው አብዝተህ የምትጠቀም ትወዳለህ ምናምን እያሉ እኔ ካለው ዳቦ ሲጋገር በጣም ቅመም አብዝተው ነው የሚያደርጉ ማለት ነው። ምክንያቱም ቅመም ትንሽ ካነሰው እኔ እንደማልበላው ስለሚያውቁ ቅመም በጣም አብዝተው ያደርጉበታል ማለት ነው። እና ቅመም በቃ የበዛበት ምግብ መመገብ ለጤናዬም እንዲሁም ደግሞ ለጣፍጥናው ነው ስለሚያ ደስ የሚል ስለሆነ እኔ ይሄን ጥቅመማ ቅመም የበዛበትን ምግብ አብዝቼ እመገባለውኝ ማለት ነው። እና እኔም ብቻ አይደለሁም ጓደኞቼንም ስጠይቃቸው ነበር እና እንደዚህ ጓደኞቼም እንዴ ቅመም የሌለበት ምግብ ደግሞ ምግብ ነው እንዴ ምናምን ይላሉ እና ሌላኛው ደግሞ ጨው ወይም ደግሞ ድኩስ ብለን የምንጠራው ይሄ በርበሬ ማለት ነው። ወይም ደግሞ ሚጥሚጣም ይባላል እና እንግዲህ ይሄ ሚጥሚጣ ብዙ ቅመማ ቅመሞች ይደረጉበታል ማለት ነው። ብዙ ቅመማ ቅመሞች እንዲሁም ጨው ተጨምሮበት ከተፈጨ በኋላ ወደ ቤት ሄዶ በሚጥሚጣ መልክም ሊሆን ይችላል ወይም ደግሞ በውሃ ተለውሶ ሞቅ ይደረግና በብረት ድስት ተፈልቶ በጣምም ሳይፈላ ማለት ነው መካከለኛ ላይ እያለ ያ ውሃ ይፈላና በብረት ድስት ወይም ደግሞ በተለያየ ለምሳሌ የሸክላ እቃም ሊሆን ይችላል እሱ እንደ አካባቢው ይለያያል በዛ ይደረግና ይሰበቃል ይመታና ቀጥታ ወደ ጨውቅል ወይም ደግሞ የጨውቃ በሚባል ቦታ ላይ ይቀመጣል ማለት ነው። ያ ከተቀመጠ በኋላ ወጥ በሚሰራበት ጊዜ በማንካ ወይም ደግሞ በጅፍላ እየተቀነሰ እወጡ ላይ ይጨመርና ለወጡ እንድንበላው ይደረጋል ማለት ነው። ወጡ ያ ወጥም ጣፋጭ ይሆናል እንግዲህ ያን ጨው በጣም ያጣፈጠው ነገር ቢኖር ያቅመማ ቅመሙ ነው ማለት ነው ቅመም የሌለበት ከሆነ ግን ጨው አይጥምም ወጡም አይጥምም ማለት ነው። ቅባት እንኳን ቢጨመርበት ልክ እንደ ቅመሙ ያክል ወጡ እንዲጣፍጥ አያደርግም ማለት ነው። እና ሁላችንም ቅመማ ቅመም እንድንጠቀም እጋብዛችኋለው ብትሞክሩት ከዛ በላይ እንደምትወዱትና ሁሌም ቅመም የሌለበት ምግብ አልበላም እንደምትሉ ተስፋ አደርጋለው ማለት ነው። እና ሁላችንም ቅመማ ቅመም እንድንጠቀም እጋብዛችኋለው ማለት ነው። እናንተ አካባቢ የማይኖር ከሆነ እኔ ቅመማ ቅመም አምጥቼ ልሰጣችሁ እችላለው ማለት ነው። በሽያጭም ሳይሆን በነፃ እንዲሁ እሰጣችዋለው ማለት ነው። ከፈለጋቹ ልትጠይቁኝ ትችላላቹ ማለት ነው። እና እንድትሞክሩት በጣም እጠይቃችዋለው ሁላቹም ሞክሩት ብዬ እነግራችዋለው ማለት ነው። እና ከዛ በኋላ ታመሰግኑኛላችሁ ማለት ነው። አንዱ ጓደኛዬ እንደዚህ ቅመም የበዛበት ምግብ አይወድም ነበር በበፊት ነገር ግን እኔ ነግሬው ከዛ በኋላ ያንን ቅመም እያደረገ መመገብ ከጀመረ በኋላ

ሰላም ሰላም ቤተሰብ እንዴት ናችሁ ሁሉ ሰላም ነው እንዴት ናችሁ ሰላም ነው እግዚአብሔር ይመስገን እኔ በጣም ደህና ነኝ ሁላችሁም በያላችሁበት ሰላምታችሁ ይቅደምልኝ እያልኩ ሰላምታዬን አቀርባለሁ። ከዚህ በመቀጠል እንግዲህ ገመድ መጠቀም ታውቃለህ ለሚለው ጥያቄ መልስ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ ይሄን ጥያቄ ስለተጠየኩ በጣም ነው ደስ ያለኝ ያው መልሱን ለመስጠት በጣም ፈቃደኛ ነኝ ማለት ነው። እንግዲህ ገመድ መጠቀም አውቃለሁ እንግዲህ ገመድ ስንል ያው ብዙ አይነት ገመድ አለ የኤሌክትሪክ ገመድ አለ ወይም ደግሞ እኛ አካባቢ ለተለያየ ነገር የምንጠቀመው ገመድ አለ ማለት ነው። ከመዳበሪያ የተፈተለ ወይም ደግሞ የሽቦ ገመድም አለ ማለት ነው። እና እኔ እንግዲህ መጠቀም የምወደው ገመድ ከመዳበሪያ የተሰራውን ገመድ እጠቀማለሁ ማለት ነው። ይሄንን ለምን ትጠቀማለህ ታላችሁኝ? አንድም ከብት ለማሰር እጠቀምበታለሁ። እንዲሁም ደግሞ መዳበሪያ ጤፍ ማለትም እሱን ለማሰርም እጠቀምበታለሁ ለእርሻ ደግሞ ለድግር ማሰሪያ የምንጠቀምበት ለመርገጫ ማለት ነው። ይሄንኑ ገመድ ነው ማለት ነው እና ገመድ ለእኛ እንግዲህ ሁለገብ ነው ማለት ነው። በጣም የምንጠቀምበት መሳሪያ ነው ማለት ነው እና ገመድ በጣም አብዝቼ ነው የምጠቀም ማለት ነው። እና ገመድ መጠቀም አውቅበታለሁ ገጸርም እንደማደጌ መጠን ይሄን ከመዳበሪያ የተሰራ ገመድ ለብዙ አላማ እጠቀመዋለሁ ማለት ነው። እና ከዚህም አላማዎች መካከል ከብት ለማሰር ብያችዋለሁ በመጀመሪያ እንዲሁም በሁለተኛ ደረጃ ደግሞ ለመረጋገጫ ወይም ደግሞ ሞፈር የተባለውን እና ድግሩን እንዲሁም ሞገሉን በአንድ አያይዞ ለመርገጥ ገመድን እንጠቀማለን ማለት ነው። ከዚህም በዘለለ ደግሞ ለበግ ማሰሪያነት እጠቀመዋለሁ በግ ያው አደልባለውኝ በሬ እና በግ አደልባለው ማለት ነው። እና ይሄን በማደልብበት ጊዜ እንግዲህ ገመዱን ተጠቅሜ ነው የማስረው ማለት ነው። እንግዲህ ካልታሰሩ እነዛን ሰዎች መቆም ስለማይችሉ ስለሚወጡ ማለት ነው እየሮጡ ወደተለያየ ቦታ ስለሚሄዱብኝ በገመድ አስሬ ነው ማለት ነው። የማውላቸው ምግባቸውንም እያመጣው የምሰጣቸው እና ይሄንን ለማድረግ እንግዲህ ገመድን እጠቀማለሁ ማለት ነው። እና ገመድ ለኔ እጅግ በጣም አስፈላጊ የሆነ መሳሪያ ነው ማለት ነው። እጠቀምበታለሁ ከዚህም በዘለለ እንግዲህ ልብስ ለማስጣትም ገመዱን እንጠቀመዋለን ማለት ነው ይሄን ገመድ እንግዲህ በተለያዩ ከፍ ያሉ ቦታዎች ላይ እጥር ላይ ሊሆን ይችላል ወይም ደግሞ ቤት ግድግዳ ላይ በማሰር ይህንን ገመድ ቀጥታ አስሬ ልብስ ለማስጣት እንዲደርቅልኝ ለማስጣት ልብስ ካጠብኩ በኋላ እጠቀምበታለሁ ማለት ነው። እና ይሄ ገመድ ብዙ ጠቀሜታ አለ እና ገመዱን መጠቀምም አውቅበታለሁ ማለት ነው። እና ቤተሰብ ሁላችሁም ገመድ ትጠቀማላችሁ ብዬ አስባለሁ ያው የገመዱ አጠቃቀማችን የተለያየ ቢሆንም በገመድ የማይጠቀም የለም ሁሉም ሰው ይጠቀማል ማለት ነው። እና እንደውም አንዱ ጓደኛዬ ገመድ ዝላይም ይጠቀማል ማለት ስፖርት ለመስራት ይሄን ገመድ ዝላይ ተጠቅሞ የሰውነት ማሟሟቂያ ይሰራል ማለት ነው። እንግዲህ ገመድ ዝላይ በመጠቀም ብዙ ጥቅም እናደርጋለን ጥቅም አለው ማለት ነው። ከእነዚህም መካከል እንግዲህ የልብ ዝውውር የደም ዝውውርን የልብ ብርታትን ለመጨመር ገመድ ዝላይ በጣም አስፈላጊ ነው ማለት ነው። ይሄ አስፈላጊ የሆነበት ምክንያት ደግሞ ለሰውነታችን ጤናማ እንዲሆን ደማችን በቶሎ እንዲሄድ በፍጥነት እንዲሯወጥ እና ልባችንም በጥሩ ሁኔታ እንድትመታ ያደርግልናል ማለት ነው። እና እንግዲህ ስለ ስፖርት ለእናንተ አልነግራችሁም ምክንያቱም ስፖርት ሁሉም ሰው የሚያውቀው እና ለጤንነት በጣም ጠቃሚ የሆነ ነገር ነው። ከጤንነትም በዘለለ ደግሞ ማህበራዊ መስተጋብርን ለመፍጠር ጓደኝነት ለመፍጠር ስፖርት በጣም አስፈላጊ ነው ማለት ነው። እኔም እንግዲህ ስለ ስፖርት ብዙ ነገር ልላችሁ እችላለሁ ማለት ነው። ምክንያቱም ስፖርት ኳስ እጫወት ነበር እና ኳስ በምጫወትበት ጊዜ የማላውቃቸውን ሰዎች የተለያየ ቦታ ያሉ ሰዎችን እንድተዋወቃቸው አግዞኛል እንደውም በሰው ዘንድም ተወዳጅነትንም አትርፌያለሁ ማለት ነው። እና ስፖርት በጣም ጠቃሚ ነው ማለት ነው። እና ጠቃሚ ከሆነ ታዲያ ይሄን ስፖርት ለመስራት ገመድ ያስፈልጋል ገመድ ዝላይ ስንዝል ይሄን ገመድ ተጠቅመን ለዝላይ እንጠቀመዋለን ማለት ነው። እና ከዚህም በዘለለ ደግሞ ጤፍ እንግዲህ አህያ ለመጫን ማለት ነው የጣፍረን ነዶ ከደባይ የምናመጣው በገመድ በመጠፈር ነው ማለት ነው። ጄንዲ የሚባል አለ ያንን ጄንዲን በቅፍንጁ ገመዱን በማስገባት እናስረዋለን እንጠፍረዋለን ማለት ነው። ያን ከጠፈርን በኋላ አህያውን ጭነን ወደ ቤት እናመጣለን ማለት ነው። ከዚህም በዘለለ እንግዲህ ገመድ ለብዙ አላማ ይውላል ከዚህም በተለየ ማለት ነው እንግዲህ ጤፍ ደግሞ ከተመረተ በኋላ ያንን ጤፍ ወደ ገበያ ስንሄድ ያንን በማሰር

እሺ ሰላም ሰላም ቤተሰብ እንዴት ናችሁ ሁሉ ሰላም ነው እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ፈጣሪ እየተመሰገነ ይሁን አለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ከዚህ በመቀጠል የማናግራችሁ የጧት እለታዊ ተግባራችሁ ምንድነው ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። ይሄ ጥያቄ እንግዲህ ስለቀረበልኝ ያው በጣም ደስተኛ ነኝ ማለት ነው። ምላሹን ለመስጠት ምክንያቱም ያው የጠዋት እለት እለታዊ ተግባራችን ምን እንደሆነ ማሳወቅ ደስ የሚል ጉዳይ ስለሆነ ማለት ነው። እና የእለት ጠዋታዊ ተግባሬ እንግዲህ እኔ ጠዋት ከመኝታዬ እንደተነሳሁ በመጀመሪያ ደረጃ ፊቴን ነው የምታጠብ ማለት ነው። ፊቴን እና እጄን ከታጠብኩ በኋላ ተነስቼ ቀጥታ ወደ ኳስ ሜዳ ነው የምሄደው ማለት ነው። ኳስ ሜዳ ከሄድኩኝ በኋላ ትንሽ ማሞሞቂያ ኤክሰርሳይዝ ወይም ደግሞ እንቅስቃሴ ከሰራሁ በኋላ ይህንንም እንቅስቃሴ ለማድረግ እንግዲህ ዙሪያውን ስቴዲየሙን ማለት ነው። አራት ጊዜ እዞረዋለሁ በሩጫ ቀስ ቀስ እያልኩ በሶምሶማ ሩጫ ከዞርኩ በኋላ ሰውነቴ እጅግ በጣም ከተሟሟቀ በኋላ የተለያዩ የማሰሳቢያ ስፖርቶችን እሰራለሁ ማለት ነው። እነዛን ስፖርቶች ማሰሳቢያ እና ማሟሟቂያ ከሰሩ በኋላ ቀጥታ ወደ ዋናው ተግባር እገባለሁ ማለት ነው። ዋና ተግባሬ ደግሞ ፑሽ አፕ ዲግ አፕ ፑል አፕ ሴት አፕ የሚባሉትን የስፖርት አይነቶች ከሰራሁኝ በኋላ። የእግር ኳስ ጓደኞቼ የሚመጡ ከሆነ የእግር ኳስ አብሬያቸው የተወሰነ ሰዓት እጫወታለሁ ማለት ነው። የእግር ኳስ ተተጫወትኩኝ በኋላ ሲደክመኝ ቀጥታ ተመልሼ ወደ ቤቴ ከሄድኩ በኋላ እግሬን እታጠባለሁ ማለት ነው። ፊቴንም እንዲሁም ደግሞ ውሃ ሻወር ካለች ሰውነቴን ሙሉ እታጠብና ቀጥታ ወደ ካፌ እመለሳለሁ ማለት ነው። ካፌ ከሄድኩኝ በኋላ ምግቤን ወይም ደግሞ ቁርስ ከበለሁኝ በኋላ የተወሰነ እረፍት አደርጋለሁ ማለት ነው። አንድ አምስት ደቂቃ የሚሆን እረፍት ካደረኩኝ በኋላ ደብተሬን ይዤ እና ስክሪፕቶዬን ወደ ክላስ እገባለሁ ማለት ነው። ክላስ ከሄድኩኝ በኋላ ያው አስተማሪውም አርፍዶ ስለሚገባ ደብተሬን ወንበር ይዤ ማለት ነው ደብተሬን ካስቀመጥኩ በኋላ የተወሰነ ወጣ ብዬ አየር እወስዳለሁ ማለት ነው። ይሄንን እንግዲህ አየር ስወስድ ፀሀይ ምናምን ካለች እና ከበረደኝ ሻወር ወስጄ ከሆነ ማለት ነው የተወሰነ ፀሀይ እንዲመታኝ ቁጭ እልና ሙቀት ምናምን እወስዳለሁ ማለት ነው። ከዛ አስተማሪው ሲመጣ ቀጥታ ወደ ክላስ እገባለሁ አብሬው ማለት ነው። ክላስ ከገባው በኋላ ቁጭ ብዬ አስተማሪውን እከታተላለሁ ማለት ነው። እንግዲህ አስተማሪውን የምከታተለው አስተማሪው ማቴሪያል ወይም ደግሞ መሳሪያ የምንማርበት የተለያየ ማቴሪያሎች ልኮ ከሆነ እነሱን እያገላበጥኩ እያነበብኩ አስተማሪውን እከታተለዋለሁ ማለት ነው። ያልገባኝ ነገር ካለ መጨረሻ ላይ አስተማሪውን እጠይቃለሁ ማለት ነው። አስተማሪውን ጠይቄው ተገባኝ ገባኝ ነው ካልገባኝ ደግሞ የገባው ተማሪ ካለ ጓደኞቼን እጠይቅና እነዛን ያልገቡኝን ጥያቄዎች እሰራለሁኝ ማለት ነው። እንደዛ እያደረኩ ሰዓት እስከሚደርስ ማለት የምሳ ሰዓት እስከሚደርስ ድረስ እቆያለሁ ማለት ነው። የምሳ ሰዓት ከደረሰ በኋላ ቀጥታ ደግሞ ወደ ምሳ ሰዓት እሄዳለሁ ማለት ነው። ግን የምሳ ሰዓት ስሄድ የብቻዬን አይደለም የምሄድ ቅንዲሌ የሚባል ቦታ አለ እዛ ቅንዲሌ የሚባል መዝናኛ ቦታ ላይ ቁጭ እልና እረፍት እያደረኩ ጓደኞቼ እስከሚመጡ እጠብቃለሁ ማለት ነው። ጓደኞቼ የማይመጡልኝ ከሆነ ለጓደኞቼ ስልክ እደውላለሁ ስልክ በመደወል ጓደኞቼን ወደዛ እንዲመጡና ለምሳ አብረን እንድገባ እጠይቃቸዋለሁ ማለት ነው። እነሱን ከጠየኩ በኋላ እንግዲህ ከያይዘን እነሱ ከመጡ በኋላ እያወራን እየተጫወትን ክላስ እንዴት እንደነበረ ስለውሏችን እያወራን ወደ ካፌ ወይም ደግሞ ምግብ ለመብላት እንሄዳለን ማለት ነው። እዛ ከሄድን በኋላ እንግዲህ በጋራ በአንድ ሳህን ምግብ እናደርግና ምግባችንን እንበላለን ማለት ነው። ያንን ምግብ ከበላን በኋላ ውሃችንን ጠጥተን ተያይዘን ቀጥታ ወደ ዶርም እንሄዳለን ማለት ነው። ወደ ዶርም ከሄድን በኋላ ፍራሻችንን አንሶላችንን አነጣጥፈን ትንሽ እረፍት እናደርጋለን እንተኛለን ማለት ነው። እዛ ከተኛን በኋላ ለአንድ ሰዓት ወይም ለሁለት ሰዓት እረፍት ካደረግን በኋላ ፈተና ምናምን የሚኖርብን ከሆነ ወደ ላይበራሪ ሄደን ወደ ላይብረሪ መሄድ የማይመቸን ደግሞ እዛው ዶርም ውስጥ ቁጭ ብለን ንባብ እንጀምራለን ማለት ነው። እንዲሁም ደግሞ ፈተና የሌለብን ከሆነ ደግሞ እና ፈተናው ራቅ ያለ ጊዜ ካለን ፊልም ወይም ደግሞ የተለያዩ መዝናኛዎችን ልንሄድ እንችላለን ማለት ነው። እንደዛ እያደረገ

እሺ ቤተሰብ አመሰግናለሁ እንግዲህ አዎንታዊ አስተያየት መቀበል ትወዳለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ አዎንታዊ አስተያየት ሲባል በጥሩ ጎን የሚሰነዘሩ አስተያየቶች ማለታችን ነው። በዋናነት አስተያየት ስንል እንግዲህ በሁለት መልኩ አስተያየት ይሰነዘራሉ ማለት ነው አዎንታዊ ወይም ደግሞ አሉታዊ አስተያየቶች ሊሰነዘሩ ይችላሉ ማለት ነው። እና ያአውንታዊ አስተያየቶች በእኛ መጥፎ ናቸው ተብሎ እንድናስወግዳቸው ይሄ የሚባሉ ነገሮችን የሚሰነዝሩ ናቸው ማለት ነው። አወንታዊይ አስተያየት ስንል ደግሞ አሪፍ አስተያየት ወይም ደግሞ ጥሩ ጎን የሚባሉት ናቸው ማለት ነው። እና እኔ አዎንታዊ አስተያየት ተቀብዬ አውቃለሁ አዎንታዊ አስተያየቶችን እንግዲህ ከስራ ባልደረባዬ ወይም ደግሞ ተጓደኞቼ እንዲሁም ከቤተሰብ አዎንታዊ አስተያየቶች ተሰንዝረውልኝ ያውቃሉ ማለት ነው። ለምሳሌ ከስራ ጓደኞቼ ስወስድ እኔን በአዎንታዊ አስተያየት አንተ ጎበዝ ነህ በሰአቱ ጠዋት ገስግሰህ ትገባለህ። እንዲሁም ደግሞ በሰአቱ ነው የምትወጣው ይሉኛል እናም ብቻ ሳይሆን ስራ ቦታ ላይ ራሱ እያለህ በትጋት ከልብህ ነው ስለ የምትሰራው ምናምን እያሉ የባአውንታዊ አስተያየታቸውን ይሰጡኛል ማለት ነው። እና እኔም ይሄን አዎንታዊ አስተያየት ተቀብዬ ወደፊትም እንዳለቀየር በዚሁ እንድቀጥል በርትቼ እሰራለሁ ማለት ነው። እና አዎንታዊ አስተያየት እንግዲህ ትልቅ ጥቅሞች አሉት ማለት ነው። እና አዎንታዊ አስተያየቶችን እኔ በተጠቅሜ ወደፊትም እንድቀጥልባቸው እና አሉታዊ አስተያየቶችን ደግሞ ያሉኝን መጥፎ ጎኖች በማስወገድ ባአሉታዊ እንዲቀየሩልኝ አደርጋለሁ ማለት ነው። እና ከጓደኞቼ ደግሞ የሚሰነዘሩት እንግዲህ አንተ ስለኛ ታስባለህ ለኛ እኮ ትጨነቃለህ አንተ በጣም ምርጥ ጓደኛችን ነህ እኮ ታስብልናለህ እኛ እንድንጎዳ አትፈልግም በጣም እንወድሃለን እያሉ አስተያየቶቻቸውን ይሰነዝራሉ ማለት ነው። እና እኔም የእነሱን አስተያየት በመቀበል ደስተኛ በመሆን ማለት ነው። ወደፊት እነዛኑ ተግባሮችን እንዳልቀየረ አሰና በዘው እንድቀጥል ከዛም የበለጠ ለነሱ ደግ ሩሩህ እንደሆን እንደበረታ ያደርገኛል ማለት ነው። እና አዎንታዊ አስተያየት እንግዲህ ብዙ ጊዜ የሚሰጠኝ እንግዲህ ሞገስ ከሚባል ጓደኛዬ ነው ምክንያቱም እሱ በጣም የቅርብ ጓደኛዬ ተለያይተን እንኳን የማናውቅ እዚህ እያለን ምግብ ስንሄድም በአንድ ወዴትም እንቅስቃሴ ስናደርግ ያው በአንድ ነው። እየብቻ ተለያይትን ሄድን አናቅም እና እሱ በጣም ያመሰግነኛል አንተ እኮ አስቶይ ነህ ትለያለህ በጣም እኔንም እንደዚህ ትመክረኛለህ እንደዚህ እንደዚህ አድርግ እንደዛ አታድርግ እያልክ ትነግረኛለህ ያለብኝን መጥፎ ነገር ሁሉ ስለምትነግረኝ በጣም እወድሃለሁ እያለ አዎንታዊ አስተያየቱን ለኔ ይሰነዝራል ማለት ነው። እና አዎንታዊ አስተያየት እንግዲህ በጣም ጥቅም አለው ምክንያቱም በዛ እንድንቀጥል ያግዘናል ማለት ነው። በርግጥ አዎንታዊ አስተያየት ብቻ ሳይሆን አሉታዊ አስተያየትም ለእኛ ጥቅም አለው ማለት ነው ምክንያቱም ለእኛ የምንሰራቸው ተግባራት ላይታዩን ይችላሉ ሁሉም ጥሩ መስሎን እናከናውናቸዋለን ማለት ነው። ነገር ግን ያከናወናቸው እና ያደረግናቸው ስራዎች ወይም ደግሞ ተግባራት መጥፎ ከሆኑ ከሰዎች በአዎንታዊ አስተያየት መልኩ ይነገሩናል ማለት ነው። እነዚህ እነዚህ እኮ እናንተንም እኛንም እንዲሁም አካባቢን ሀገርን ሁሉ ይጎዳል እና እነዚህን ተግባራቶቻችሁን እንድታሸሽሉ እንድትተው ብለው የሚሰነዘሩ ናቸው ማለት ነው። እና እነዚህ አስተያየቶችም በጣም ጠቃሚ ናቸው ማለት ነው የሚጠቅሙትም እንግዲህ ለሁለቱም ወገን ነው ማለት ነው ለአስተያየት ሰጪውም ለተቀባውም በጣም ጥቅም አላቸው ማለት ነው። እንግዲህ ጥቅሙ ምንድነው? ስንል ለአስተያየት ተቀባዩ ያንን መጥፎ ነገር ድጋሚ እንዳይሰራ እና በህዝቡ ዘንድ እንዲሁም በአካባቢው እና በሀገሪቱ የተጠላ እንዳይሆን ከማድረግ ይታደገዋል ማለት ነው። ለአስተያየት ሰጪውም ደግሞ እንዲሁ መጥፎ ነገር ሰውየው ጥሩ አደረኩ ብሎ እንዳይጎዳው መጥፎ ነገር በእሱ ላይ እንዳይደረግበት ከማድረግ ይታደገዋል ማለት ነው። እና እነዚህ አስተያየቶች በጣም ጠቃሚ ናቸው ማለት ነው። አስተያየት መቀበል በጣም ጠቃሚ ነው። እንግዲህ አስተያየት ባይነገረን ግን ሁሉንም አሪፍ ነው ጥሩ እያደረኩ ነው በማለት ልንቀጥል ልንችላለን ማለት ነው። እና ይሄ እንዳይሆን ሁላችንም ጠንክረን አስተያየታችንን ተቀብለን እያስተካከልን ልንጓዝ ይገባል ማለት ነው። ምክንያቱም ያንን ካላደረግን መጥፎ ነገር ሊከሰት ስለሚችል ማለት ነው። እኛ አሪፍ ነው ጥሩ ነው እያደረግን ነው ብለን ያልናቸው ነገር ግን በሰው ዘንድ ሲታይ ገለልተኛ የሆነ ሰው ሲመለከተው ጥሩ ነገር እያደረግን እንዳልሆነ መጥፎ እንደሆነ ሲያውቅ ያንን ነገር ለኛ ይነግረናል ማለት ነው። እና ያንንም ተቀብለን ወደ ተግባር በመቀየር የተሻለ ነገር ማድረግ ከሁላችንም የሚጠበቅ ነገር ነው ማለት ነው። እና ስለቆየኝ

እሺ አመሰግናለሁ ቤተሰብ እንግዲህ ስለነበረን ጊዜ በጣም አድርጌ ነው የማመሰግነው አሁንም በድጋሚ አንድ ጥያቄ ተጠይቂያለሁ የምታውቀው አንድ ቀልድ ንገረኝ ይላል? እንግዲህ ያው እኛ አካባቢ በጣም ብዙ አይነት ቀልዶች አባባሎች አሉ። ከነዛ መካከል ያው እንግዲ እኔ የምወደውና ደስ የሚለኝ አንድ ቀልድ ልነግራችሁ እወዳለሁ ማለት ነው። እና እንግዲህ አንድ ቀልድ ስነግራችሁ አንድ ሰውዬ ነበረና የሆነ ጊዜ በጣም ቁጥቋጣ ነው። ገንዘብ መስጠት ምናምን አይወድም ማለት ነው። እና ያ ሰውዬ እንግዲህ አጨዳ ይኖርበታል ከዛ በአጨዳ ሰዓት። ሰዎች ይለምናል አራት ሰዎች ከእሱ ጋር ማለት ነው ሌላ ሶስት ሰዎች ከእሱ ጋር አራት ሰዎች አጨዳ ያውልና ለሚስቱ ሳይነግራት ወደ ደበይ ይሄዳል ማለት ነው። ከዛ ደበይ ከሄደ በኋላ አጨዳ እያጨዱ እያለ እንግዲህ ሚስትዮይት ብቻውን ነው ብላ ሌላ ሰዎችን ማዋሉን አታውቅም ወደ ደበይ ቀጥታ ትሄዳለች የማለት ነው። ደበይ ስትደርስ ግን ያየችው ነገር በጣም ያስደነግጣታል። ምክንያቱም እሷ የወሰደች ለአንድ ሰው ምሳ ነበረ ከዛም ያንን ዞሮ መመለስ ስለማትችል ራቅ ያለ ስለሆነ ይሄን ላደርስላችሁ ብላ ትሄዳለህ ማለት ነው። ከሄደች በኋላ ምግቡን ታቀርብላችዋለች እንግዲህ ሴትየዋ ለያዘችው ለአንድ ሰው ነው ብያችኋለሁ ይሄ ለአንድ ሰው እንግዲህ ሁለት እንጀራ ብቻ ነበር የያዘች ማለት ነው። ከዛም እነዛን ሁለት እንጀራዎች ይዛ ታቀርብላቸውና ሊበሉ ይቀመጣሉ ማለት ነው። ከዛም ይቀመጡና እየበሉ እያለ ሁለት ሁለት ጉድራሽ ብቻ እንደጎረሱ እነዛኞች እጃቸውን ያባብሳሉ ማለት ነው በቃን ብለው ብሉ ሲላቸው አይ በቃን ምናምን ይሉታል። ከዛም ሰውየው ለብቻው ያንን ምግብ ግጥም አድርጎ ይበላና ብትበሉ ኑሮ ይላቸዋል በቃን ምናምን ይሉታል ታዛም ያ ሰውዬ ክምር ተንደርሶ አረፍ ይልና እፎይ እህል ጥጋቡ አለ ይባላል እና ምንድነው? ይሄ አውን በጣም የሚያስቅ ነገር ነው ምክንያቱም ሁለት እንጀራ ለአራት ሰው እህል ጥጋቡ ብሎ አለ ይባላል ማለት ነው። እና ያው ብዙ አይነት ቀልዶች አሉ ማለት ነው። እና እንግዲህ ቀልድ ሲባል በጣም አሪፍ ነው ቀልድ በንግግራችን መሃል ጣል እያደረግን እንደ ማጣፈጫ የምንጠቀምበት ነገር ነው ማለት ነው እና ቀልድ በጣም አሪፍ ነገር ነው እንግዲህ በቁም ነገር መሃል ቀልድ ከሌለ ይኸው ሁሌ ቁም ነገር ብቻ ከሆነ ሊሰለች ይችላል ማለት ነው። እና ቀልድ ጥሩ ነው እንደውም ቀልደኛ ሰዎች በጣም ይወደዳሉ ማለት ነው ምክንያቱም በቃ ጥርስ አያስገጥሙም በማሳቅ በማጫወት ነገራቸውን በቀልድ እያስመሰሉ ቁም ነገርን በመሃል ጣል እያደረጉ ቁም ነገርን ያስጨብጡናል ማለት ነው። እና ቀልድ በጣም ደስ የሚል ነው እንደውም የማስታውሰው አንድ የህብረተሰብ ሳይንስ አስተማሪ ወይም ደግሞ የጂኦግራፊ አስተማሪ ነበረን እና በጣም ቀልደኛ ነው እሱ ሲመጣ በጣም ነበር ደስ የሚለን ምክንያቱም ቀልድ አንዳንድ ቀልድ ሲያወራን አይወጣም ነበረ። እና ትምህርቱን ራሱ በአሪፉ ነበር የምንሰራው ምክንያቱም ቀልድ በቃ ካለ ያንን ነገርም ትኩረት ሰጥተን በቀልዱ እየተዝናናን ለነገሮች ትኩረት እንድንሰጥ ያደርገናል ማለት ነው። መሰላቸት ምናምን አይኖርም እና ቀልድ በጣም አሪፍ ነገር ነው። እዚህም ደግሞ አንድ ጓደኛ አለን ቀልድ ምናምን የሚቀልድ እና እሱ እኔ ቢለየኝ አልወድም እውነት ለመናገር ምክንያቱም ቀልዱ አይጠገብም በቃ በመሃል በመሃል ቀልድ እየቀለደ በጣም ደስ ያስብላል ማለት ነው። እና ቀልድ እንግዲህ ወደ አማራ ክልል በብዛት ወደ ጎጃም በሰፊ ሁኔታ ይነገራል ማለት ነው በምሳሌያዊ አነጋገር እያስመሰሉ ቀልደኛ ናቸው ማለት ነው። ቀልድን ጠብ እያደረጉ ይናገራሉ ማለት ነው እና ቀልድ በጣም ደስ የሚል እና መነገር ያለበት ጉዳይ ነው። ቀልድ በጣም ደስ ይላል ማለት ነው። ቀልድ ሁላችሁም ብትችሉ በጣም ነው ደስ የሚለው እናንተም ደስ ይላችኋል ስትቀልዱ እንዲሁም ደግሞ አብራችሁ የምታወሩት ሰው ራሱ ቀልዳችሁን ይወድላችኋል እናንተንም ያከብራቸዋል በቃ ትመቹታላችሁ ሁሉ ነገራችሁ ደስ ይላል ያለ እናንተ መንቀሳቀስም መኖርም በቃ በተለያየ ቦታ ሁላ ሲሄድ አብራችሁት ብትሆኑ በጣም ደስተኛ ነው የምታደርጉት ማለት ነው። እና ቀልድ በጣም ደስ ይላል ማለት ነው። እና ቀልድ መቀለድ ቀልደኛ መሆን በጣም ደስ ይለኛል ያው እኔ ግን በአጋጣሚ ቀልደኛ አይደለሁም። ያው ቀልደኛ ብዙ ቀልደኞች አሉ ባጠገቡ በአጠገቤ ነገር ግን እኔ ቀልደኛ አልሆንኩም ማለት ነው። እንዳለመታደል ሆኖ እንግዲህ ያው ይሄ ቀልደኛ ሲባል ተፈጥሮም ጭምር ይወስነዋል ማለት ነው። ቀልደኛ ለመሆን እንዲሁ በቀላሉ የሚሆን ሳይሆን ያው ፈጣሪ ሲያድለን ቀልደኛ ተጫዋች አድርጎ ሲፈጥረን ነው ማለት ነው። እና ቀልደኛ መሆነ በጣም ደስ ይላል ማለት ነው። ቀልድ በጣም አሪፍ ነገር ነው ሁላችሁም ቀልደኛ እንድትሆኑ እጋብዛችኋለሁ ማለት ነው። ቀልደኛ ሁኑልኝ

እሺ ቤተሰብ አመሰግናለሁ። እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ። ማለት ነው እንግዲህ ከእናንተ ጋር በጣም ነው ስሆነ ደስ የሚለኝ ደስታ ይሰማኛል። ማለት ነው በጣም ትልቅ የሆነ አክብሮት አለኝ። እና የስራ ቦታ እንዴት ነው? ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ። ማለት ነው እንግዲህ የኔ ስራ ቦታ በጣም ደስ የሚል ጸጥ ያለ ቦታ ያለበት ደግሞ ካለሁበት ቦታ ራቅ ያለና ወደ ገጠራማው ክፍል ነው ስራ የሚሰራው። ማለት ነው እኔ የምኖረው ከተማ አካባቢ ሲሆን የስራው ቦታዬ ግን ከእኔ በመኪና ነው በታክሲ ተጠቅሜ ነው ማለት ነው የምሄደው። ከሰላሳ እስከ አርባ ደቂቃ የሚሆን ጉዞን ያስኬደኛል ማለት ነው እና ይሄ ስራ ቦታዬ በጣም ደስ የሚሄድ ጸጥ ያለ ቦታ ነው። ማለት ነው እና የስራ ቦታህ ምንድነው? ካላችሁኝ ያ ይሄ ፈርኒቸር ነው። የተለያዩ ወንበሮችን፣ ጠረንጴዛ፣ ቦርድ ምናምን በቃ ብረታ ብረቶችን በአጠቃላይ የተለያዩ ቁሳቁሶችን መስራት ነው። ስራዬ ማለት ነው እና ያን ያደረኩበት ምክንያትም ደግሞ የመብራት አቅርቦቱ በጣም አሪፍ እና የተለያየ እንጨቶችንም ለዛ ምርት ግብአት የሚሆኑ ነገሮችን ስለማገኝ ከአካባቢ ራቅ ብዬ እዛ ጋር እንድሰራ ተገድጃለሁ። ማለት ነው እና ቦታውን በጣም ነው የምወደው። እውነት ለመናገር ግርግር የሌለበት ቦታ ጸጥ ያለ በጣም የሚያምር ቦታ በመሆኑ ያንን ቦታ በጣም አድርጌ ነው የምወደው። ማለት ነው እና ስራዬንም እንዲሁ አክብሬና ወድጄ ነው የምሰራው። ምክንያቱም እንግዲህ ስራ ሲባል ለሰው ልጅ በጣም መሰረታዊ የሆነ ነገር ነው። ማለት ነው መሰረታዊ የሆነ ነገር ነው ስንል? እንግዲህ ይታወቃል። መሰረታዊ ነገሮች የሚባሉት የሰው ልጅ በጣም አስፈላጊ የሆኑ መሰረታዊ ነገሮች ልብስ፣ መጠለያ፣ ምግብ ናቸው። እንግዲህ እነዚህን ለመሟላት የሰው ልጅ ስራ መስራት አለበት። ማለት ነው ምክንያቱም እንግዲህ እግዚአብሔር አምላክ ጥረህ ግረህ ብላ ብሎ አዳምን እንደነገረው ሁላችንም ጥረን ግረን ሰርተን በላባችን ካልሆነ በስተቀር ቁጭ ብለን የምንበለው የምንለብሰው እንዲሁም መጠለያ ማግኘት በጣም አዳጋች ስለሚሆን ሁላችንም የግድ ስራ መስራት በጣም አስፈላጊ ነገር ነው። ማለት ነው እና ይህንንም ለማድረግ ስራዬ በጣም እንደመሰረታዊ ነገር በመቁጠር ስራዬን በአግባቡና በሰአት እሰራለሁ። ማለት ነው እንግዲህ እዛ ጸጥተኛ ቦታ በመሆኑ በጣም ደስ ይላል። ማለት ነው እንደዚህ ግርግር እንደ ከተማው የበዛበት አይደለም። በጣም ደስ የሚል ቦታ ነው። እናም ቦታዬን የስራ ቦታዬን በጣም እወደዋለሁ። ማለት ነው ያው ሩቅ ቢሆንም በታክሲ ነው። ማለት ነው ግን ታክሲ በሚጠፋበት ጊዜም አንዳንዴ ቀስ እያልኩ በሶምሶማ ሩጫ እሄዳለሁኝ። ማለት ነው ያኔ የማደርገውም እንግዲህ ለጤንነትም ጥሩ ስለሆነ በስሙ ስፖርትን እየሰራሁ ነው። ማለት ነው እንግዲህ በአንድ ድንጋይ ሁለት ወፍ የሚባለው ማለት ነው። አንድም በጊዜ ለመድረስ ስራ ቦታዬ ላይ ያግዘኛል ሶምሶማ እየሮጥኩ ሲሄድ ሌላም ደግሞ ስፖርቴን እያዳበርኩ ሰውነቴን እያዳበርኩ ጤንነቴን እያስጠበቅኩ ነው። ማለት ነው እና ይሄ ለኔ በጣም ደስ የሚል ነገር ነው። ማለት ነው እና በጣም ደስ ብሎኛል። እና ሁላችሁም እንደዚህ ቢሆን ጥሩ ነው ራቅ ያለ ቦታ ከሆነ በትጋት ስራችንን ቶሎ በጠዋት እንነሳለን። ምክንያቱም የሩቅ ሰው ትጉ ነው ይባላል። አሁን ቅርብ ላይ ያለን ሰው እና ሩቅ ላይ ያለን ሰው ብትተው ቀድሞ ስራ ቦታ የሚደርሰውና የሚገባው ሰአቱን የሚያከብር ሩቅ ሰው ያለ ነው። ምክንያቱም የሩቅ ሰው ትጉ ነው በቃ በትጋት ነው የሚሄደው ማለት ነው ቅርብ በሆነ ቁጥር ግን እዚችው ናት እያልን የራሳችንን ጊዜ እንታገላለን። ማለት ነው እና ቅርብ ላይ ከሆንን ያው እንደዚህ አይነት ነገሮች ይኖራሉ። ማለት ነው ከዛም በተጨማሪ ደግሞ ቅድም እንዳልኳችሁ ያው ሩጫን እንቅስቃሴ እንድናደርግ በእግር ጉዞ የምናደርግ ከሆነ እንቅስቃሴ ነው እየተዳመርንም ሄድን ሶምሶማ እየሮጥን ብንሄድም እንኳን ያው ማማሟቂያ እየሰራን እንደሆነና ስፖርትን በዛ ውም እየሰራን መሆኑን በ ልንገነዘብ ይገባል ማለት። እና እኔ ጥቅ ስራ ቦታ ቤት ስር ያለ በጣም ነው የሚያስጠላኝ። የማለት ነው ምክንያቱም ወደዛ ማታም ሆነ ጠዋት ለስራ ሲሄድ? ማታ ደግሞ ወደ ቤቴ ስመለስ እንቅስቃሴ እያደረኩ መምጣት ስለምፈልግ። ራቅ ያለ ቦታ በጣም ይመቸኛል። ማለት ነው እና ቤተሰብ እኔ እንደዚህ ነው የሚመቸኝ። የእናንተን አላውቅም እንግዲህ የእናንተ ቅርብ ከተመቻችሁ ሊሆን ይችላል። እሱ የግል አስተያየት ስለሆነ ማለት ነውና እኔ ግን የሚመቸኝ እራቅ ያለ ቦታ ላይ ነው ማለት ነው እንዳልኳችሁ ሮጥ ሮጥ እያልኩ እና ሮጥ ሮጥ እያልኩ በመሄዴ ደግሞ ብዙ ነገር አግዞኛል። ማለትም ጤናማ ነኝ እስካሁን አሞኝ አያውቅም ይህም የሚሆንበት ምክንያት ያው ስፖርትን ስለምሰራ ነው ብዬ አምናለ። ማለት ነው እና ስፖርት ያው ጤንነትን እንደሚጠብቅ ሁላችንም የምናውቀው ነገር ስለሆነ ማለት ነው። እና ስፖርት በጣም አስፈላጊ የሆነ ነገር ነው። ለሁላችንም ልንሰራው የሚገባን ነው ማለት ነው።

ሰላም ሰላም ቤተሰብ አመሰግናለሁ እንግዲህ ስለተጋበዝኩ በጣም ደስ ብሎኛል። እኔም እናንተን በማግኘቴ በጣም ደስ ይለኛል። ትልቅ የሆነም አክብሮ ለእናንተ አለኝ። "ስሜትህን በፊትህ ላይ ታሳያለህ?" ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ ያው ስሜቴን እንደማንኛውም ሰው በፊቴ ላይ ይታያል ማለት ነው። እንግዲህ ሰው በባህሪው ሲናደድም ሆነ ሲደሰት ሲከፋ ስሜቱ በፊቱ ላይ ይታያል ማለት ነው። ፊቱን ማንበብ ይቻላል ማለት ነው፤ እና እኔም እንደሌሎቹ ሰዎች ሁሉ ስሜቴ በፊቴ ላይ ይታያል ማለት ነው፤ እና ቤተሰብ ይህ የኔ ስሜት በፊት ላይ ይታያል። እንግዲህ ብዙ አይነት ስሜቶች አሉ። እንግዲህ የደስታ ስሜት አለ። የድብርት ስሜት አለ። እንዲሁም ደግሞ የሀዘን አለ ማለት ነው። ሁሎችም እንደየእንትናቸው ይለያሉ። እንግዲህ የደስታ ስሜት ወይም ደግሞ የሆነ ጥሩ ሽታ ሲሸተን ራሱ መጥፎ ሲታሸተን የምናሳየው ስሜት በፊታችን ላይ ይነበባል ማለት ነው እና እንደማንኛውም ሰው የኔም የፊት ስሜቴ በዛ ላይ ይነበባል ማለት ነው። እንደውም ከሌላው በተለየ ይመስለኛል። አንድ ጓደኛዬ አለኝ እና እሱ ጓደኛዬ ፊቴን በማየት ብቻ እኔ ምን እንደሆንኩ ያውቀኛል ማለት ስለኔ ያውቃል ማለት ነው። ዛሬ ደስ ብሎሃል፣ ዛሬ ተከፍተሃል፣ ዛሬ እንዲህ ሆነሃል፣ እያለ ስሜቴን ይነግረኛል ማለት ነው፤ እና የኔ ስሜት ያው በፊቴ ላይ ይለያል ማለት ነው። በርግጥ የኔ ብቻ አይደለም እኔም የጓደኛዬን እለይበታለሁ። እሱ ለመደበቅህ ቢሞክርም እንኳን እኔ የፊቱን ስሜት በማየት የፊቱን ፈገግታ ወይም ደግሞ መደሰት መከፋቱን አይቼ ለምንድነው እንደዚህ የምትሆን ለኔስ አትነግረኝም ወይ ምናምን ብዬ እጠይቀዋለሁ ማለት ነው፤ እና እሱም የሆነውን ነገር ሁሉ ለኔ ይነግረኛል ማለት ነው፤ እና ቤተሰብ እንግዲህ የሰው ልጅ በፊቱ በማየት ስሜቱን ማንበብ ይቻላል ማለት ነው። እንግዲህ በተለይ አንዳንድ ሰዎች ይሄ ሳይኮሎጂ የሚባለውን ነገር በመጠቀም የሰውን ስሜት መረዳት የሚችሉ በጣም ብዙዎች አሉ ማለት ነው፤ እና ከነዛ ሰዎች መካከል እኔም አንዱ ነኝ። የሰውን ስሜት በማየት እረዳለሁኝ ማለት ነው፤ እና ጓደኞቼን እንዲሁ በማየት ሲከፉም ሲደሰቱም እንደዚህ ሆናችኋል ምናምን እያልኩ እነግራቸዋለሁ ማለት ነው፤ እና የኔንም እንደዚሁ ይነግሩኛል ማለት ነው። ያው የአንዳንድ ሰዎች ግን የማያስለዩ አሉ። ሲከፉም ሲደሰቱም የማይለይባቸው ሰዎች አሉ ሁላችንም ሁሉም ሰው ነው ማለት አይቻልም። ነገር ግን ያው የተወሰኑ ሰዎች የሚለይባቸው አሉ ማለት ነው፤ እና የተወሰኑት ደግሞ የማይለይባቸው ናቸው ማለት ነው፤ እና የሁሉንም ሰው መለየት በጣም አዳጋች ነው ማለት ነው፤ እና የኔ ስሜት ግን ከፊቴ ላይ ይነበባል ማለት ነው። መጥፎ ስሜት ሲሰማኝ ግንባሬ ጥቁር ይላል ፊቴ ሁላ ጥቁር ግንባሬም ኩስትርትር ብሎ ጓደኞቼ በቀላሉ የኔን ስሜት ከላዬ ላይ መለየት ይችላሉ ማለት ነው፤ እና ዛሬ ደስተኛ ነህ ዛሬ ተከፍቶሃል እያሉ ይነግሩኛል ማለት ነው፤ እና ይህንን ነገር እንግዲህ ሁላችሁም ታውቁት ይሆናል ብዬ እሞክራለሁ እገምታለሁ ማለት ነው፤ እና ሁላችንም የሰውን ስሜት መረዳት በጣም አስፈላጊ ነገር ነው ማለት ነው። ምክንያቱም የሰው ሰው መጥፎ ቦታ ላይ ካለ መጥፎ ስሜት ላይ ካለ እኛም ደግሞ መጥፎ ነገር ልንጨምርበት አይገባም። ተስፋ ሰጪ ጥሩ የሆነ ቃላትን በመናገር ካለበት ስሜት ላይ እንዲወጣ ማድረግ ነው ማለት ነው። ጓደኛችንም ሊሆን ይችላል ወይም ደግሞ የማናውቀው ሰውም ሊሆን ይችላል ማለት ነው፤ እና ያን ሰው ድብርት ላይ እያለ ሌላ ደግሞ አስከፊ ነገር ድጋሚ መንገር የለብንም። ይልቅስ ከዛ ድብርት ከዛ መጥፎ ተግባር ወይም ደግሞ አስጨናቂ ነገር ውስጥ እንዲወጣ የተለያዩ አጽናኝ የሆኑ ነገሮችን ለሱ በመንገር ከዛ ድብርት ውስጥ እንዲወጣ ማድረግ ነው ማለት ነው፤ እና ይሄን ለማድረግ ደግሞ የግድ የፊቱን ስሜት ወይም ደግሞ በፊቱ ላይ የሚታየውን ስሜት መረዳት በጣም ወሳኝ ነገር ነው ማለት ነው። እንግዲህ ይሄ በስሜቱን መረዳት በወንዶች ላይም ብቻ ሳይሆን በፍቅረኛሞች ላይ በጣም አስፈላጊ ነው ማለት ነው። በተለይ ፍቅረኛን የፍቅረኛን ስሜት ፊቷን በማየት መረዳት በጣም አስፈላጊ ነው ማለት ነው። ይሄም ደግሞ ልጅቷ እንዳትቀየመን ስለኛ ያላትን ስሜት እንዲጨምርላት ያደርጋል ማለት ነው። ለምሳሌ አብረን እየተሳሳምን ወይም ደግሞ ሌላ ነገር ውስጥ እያደረግን ያላትን ፍላጎት ማለት ደስተኛ ናት ወይስ አይደለችም የሚለውን ነገር ከፊቷ ላይ በማንበብ ደስተኛ ካልሆነች ያንን እያደረግን ያለውን ተግባር ልናቆም ይገባል ማለት ነው። እንዲሁም ደግሞ ፊቷ ላይ ያለውን ደስታ ወይም ደግሞ የፈገግታ ወይም ደግሞ ስሜቷን ተተረዳነው ግን በዛው መቀጠል እንዳለብን ያሳየናል ማለት ነው፤ እና ስሜትን ከሰው ላይ ማንበብ ከፊት ላይ መረዳት በጣም ጠቃሚና ችሎታን የሚጠይቅ አይነት ነገር ነው፤ እና ሁላችንም ያው የሰውን ስሜት በተቻለ መጠን ፊቱን በማየት መረዳት የምንችልበትን ሁኔታ ልናውቅ ይገባል ማለት ነው ቤተሰብ አመሰግናለሁ።

እሺ ሰላም ቤተሰብ እናመሰግናለን እንግዲህ በዛሬው እለት እየተጋበዝኩት ወይም ደግሞ የተጠየቁት ጥያቄ በቤተሰቡ ምን አይነት በዓላትን ታከብራላችሁ ለሚል ነው? እንግዲህ የተለያዩ በዓላት አሉ ማለት ነው። በዓላት ስንል እንግዲህ ከሌሎች ቀናት በተለየ ሁኔታ ተሰባስበን ከቤተሰብ ጋር ወይም ደግሞ ከጓደኛ ጋራ በደማቅ ሁኔታ የምናከብራቸው ስራ ሳንገባ በቤት ወይም ደግሞ የተለያዩ መዝናኛ ቦታ በመሄድ ወይም ደግሞ በቤተ እምነት በመሄድ ሊሆን ይችላል። የምናከብራቸው በዓላትን ማለታችን ነው። እና እነዚህ በዓላቶች እንግዲህ ብዙ አይነት በዓላቶች አሉ ማለት ነው። በእኛ አካባቢ የሚከበሩት ለምሳሌ የገና በዓል የጥምቀት በዓል የፋሲካ በዓል ደግሞ የደመራ ወይም ደግሞ የመስቀል በዓል የሚባሉ በዓላትን እኛ በቤተሰብ ደረጃ የምናከብራቸው ናቸው ማለት ነው። ከእነዚህም በተጨማሪ ደግሞ አመት በዓል ብለን ደግሞ በአመት አንድ ጊዜ የምናከብረው ማለትም በሀገራችን ብቻ የጥር ሚካኤል እና የዘራቡክ የምናከብራቸው ናቸው ማለት ነው። እና እነዚህ በዓላቶች ሁሉ በእኛ ሀገር በደማቅ ሁኔታ በቤተሰባችን ደረጃ የሚከበሩት ናቸው ማለት ነው። እና ሁሉም በዓላቶች እንግዲህ የራሳቸው የሆነ የባህል አከባበር ስነ ስርዓት አላቸው ማለት ነው እንጂ ሁሉም በዓላቶች ተመሳሳይ የሆነ አከባበር የላቸውም ማለት ነው። ለምሳሌ ብንወስድ የመስቀልን ብንወስድ የዳቦ በዓል ነው። እንግዲህ በዚህ በመስቀል ወቅት ደመራ ተደምሮ ማታ አካባቢ ላይ ደመራ እየተበራ ችቦ ይለኰሳል ማለት ነው። እና በእኛ አካባቢ የበዓላት አከባበሩ ከያው ከሌላው ለየት ሊል ይችላል ማለት ነው። አንዳንድ ቦታዎች ላይ በተለይ ደግሞ ከተማ አካባቢ ላይ በጋራ ደመራ ይደመርና ይኸው በአካባቢው ማህበረሰብ ተሰባስቦ በአንድ ላይ ችቦ ስነ ስርዓት የመብራት የደመራ ስነ ስርዓቱን ያካሂዳል ማለት ነው። ወደ እኛ አካባቢ ግን ያው ቤተሰብ ልጅ ምናምን ተሰባስበው በአንድ ላይ እንዲሁም ደግሞ ያው ጥግ ላይ በጣም ቅርብ ያሉ ጎረቤቶች የሚግባቡ ከሆነ እነዛ በመሰባሰብ ያን የደመራ በዓል በጋራ ያከብራሉ ማለት ነው። ያንን ደመራ ታከበሩ ከጣሉ በኋላ ስለት ምናምን ነገር ይኖራል ያንን ስለት ሁሉም ከየቤታቸው ይዘው ይመጡና ዳቦ ተቆርሶ ቡና እየተፈላ ምግብ ይበላል ማለት ነው። ያ ከተደረገ በኋላ እንግዲህ በበነገው ጠዋት ማለት ነው የአመዱ ጊዜ በግ ሊኖር ይችላል ወይም ደግሞ በሬ ሊኖር ይችላል እሱን እንደየአቅም እና አንድ አካባቢው የተለያየ ቢሆንም ያ በግ ወይም ደግሞ በሬ ይታረድና ስጋ ይበላል ማለት ነው። ከዛ ያን እየተበላ በደማቅ ሁኔታ እየተደረገ ይካሄዳል ማለት ነው። በነገራችን ላይ ይሄ የመስቀል ባል በከፍተኛ ሁኔታ የሚከበር ባል እና በዩኒስኮ በአለም ደረጃ የተመዘገበ መንፈሳዊ ቅርስ ከሚባሉት ውስጥ አንዱ ነው ማለት ነው። እና እኛም ይሄን በዓል በደማቅ ሁኔታ እናከብራለን ማለት ነው። በመቀጠል ደግሞ የገና በዓል የሚባለውንም በቤተሰብ በቤት ደረጃ እናከብረዋለን እንግዲህ ይሄ የገና በዓል ማለት ጌታችን ኢየሱስ ክርስቶስ መድኃኒዓለም ከድንግል ማርያም ከእናቱ የተወለደበት ወይም ደግሞ የልደት ቀኑን የምናከብርበት የመታሰቢያ ቀን ነው ማለት ነው። እና በዚህም ቀን እንግዲህ ያው ቤተክርስቲያን በመሄድ በዓላትን እናከብራለን ማለት ነው። ይሄ ከመንፈሳዊ ጋር መንፈሳዊ ባል ነው ወይም ደግሞ ሃይማኖታዊ ባል ነው ማለት ነው። እና ያም ከመሆኑ ጋር ተያይዞ ቤተክርስቲያን በመሄድ ይከበራል ማለት ነው። ከዛም በመቀጠል ደግሞ የጥምቀት በዓል አለ ማለት ነው። የጥምቀት በዓልም እንደየአካባቢው የተለያየ ቢሆንም በሁሉም ቦታ ይከበራል ማለት ነው። በተለይ በኦርቶዶክስ እምነት ተከታዮች ዘንድ በደማቅ ሁኔታ ይከበራል ማለት ነው። እና ይሄ የጥምቀት ባል ደግሞ በተለይ ጎንደር አካባቢ ላይ በጣም በድማቁ ሁኔታ የሚከበር ነው ማለት ነው። ይሄ ጎንደር አካባቢ ላይ እንዴት ይከበራል ከተባለ አርባ አራ ቱ ታቦት የሚባል አለ አርባ አራቱ ታቦቶች በአንድ ላይ ወጥተው በከፍተኛ ሁኔታ ጎንደር ከተማን በጣም ድምቅ የሚያደርጉባት እለት ናት ማለት ነው። እና ይሄን ባል ለማክበርም እንግዲህ ከተለያዩ የኢትዮጵያ ክፍሎች የተለያዩ ብሄር ብሄረሰቦች በመሄድ ያን ባላት አብረው ይካፈላሉ አብረው ይጋራሉ አብረው ያከብራሉ ማለት ነው። እና ይሄ ባል በጣም ልዩ ያደርገዋል ከሌሎቹ ምክንያቱም ከተለያዩ ሀገራት ማለትም የጎረቤት ክልሎች በመሄድ ያንን ለማክበር እንትን ይላሉ ማለት ነው። እና በጣም ደስ የሚል አከባበር ይካሄዳል ማለት ነው። በጎንደር ከተማ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እንግዲህ እናንተ ላይም የተለያየ የባላት አከባበር ሊኖር ይችላል

ሰላም ሰላም ቤተሰብ እንዴት ናችሁ ሁሉ ሰላም እኔ በጣም ደህና ነኝ በያላችሁበት ሰላማችሁ ይብዛልኝ እያልኩ የቀረበልኝን ጥያቄ ለማቅረብ ወደ እናንተ በደስታ መጥቻለሁ ማለት ነው። እንግዲህ የስራ ግምግማ ታደርጋለህ ወይ ለሚለው ጥያቄ ምላሽ ለመስጠት። በደስታ ወደ እናንተ ቀርቤያለሁ ማለት ነው። ቤተሰብ በጣም ነው የማመሰግነው ጥያቄው ስለቀረበልኝ እናም የስራ ግምገማ ታደርጋለህ ወይ ለሚለው ጥያቄ? አዎ የስራ ግምገማ አደርጋለሁ ማለት ነው። ምክንያቱም የስራ ግምገማ ማድረግ በጣም ጥሩና ወሳኝ የሆነ ነገር ነው ማለት ነው። የሰራነውን ስራ መገምገም አለብን አንድ ስራ ሰርተን ያን ስራ መገምገም ከምን ላይ እንዳለ ግምገማ ማድረግ በጣም ወሳኝ የሆነ ነገር ነው ማለት ነው። ምክንያቱም የስራ ግምገማ ካላካሄድን ስራችን ተበላሽቶ ይሆን በጥሩ ሁኔታ እየሄደ ነው የሚለውን ነገር ልናውቅ አንችልም ማለት ነው። እና ሁላችንም የስራ ግምገማ ማድረጋችን በጣም አስፈላጊና ወሳኝ የሆነ ነገር ነው ብዬ አስባለሁ እና የስራ ግምግማም እኔ አደርጋለሁ ማለት ነው። እንግዲህ የስራ ግምገማዬን በተለያየ ጊዜ ነው የስራ ግምገማ የማደርገው። ያው እንደየ ስራው የተለያየ ቢሆንም ማለት ነው አንዳንድ ስራዎችን በቀን በቀን ግምገማ እንዳደርግ የሚያስገድዱ የስራ አይነቶች አሉ። ሌሎቹ ደግሞ ከሳምንት ሁለቴ ወይም ደግሞ ሶስቴ የስራ ግምገማ የማደርግባቸው አሉ ማለት ነው። እና እኔ ከእነዚህ ውስጥ የምጠቀመው እንግዲህ በቀን በቀን የስራ ግምገማ ማድረግ እወዳለሁና ደስ ይለኛል ማለት ነው። እና ስራዬ ምን ላይ እንደደረሰ ለማወቅ የስራ ግምገማ ማድረግ በጣም ወሳኝ ነው ማለት ነው። እንግዲህ ይሄን የስራ ግምግማ ልምድ የወሰድኩት ከማነው ብትሉኝ? ከአባቴ ነው ማለት ነው። እንግዲህ ኑሮዬ በፊት ላይ አንድ ነገር ከሰራሁ ከዛ በኋላ ዞሬ አላይም ነበር ማለት ነው። አንዴ ሰርቻለሁ ሰርቻለሁ እል ነበር ነገር ግን አባቴ የስራ ግምገማ ማድረግ እጅግ በጣም ነው የሚወደው እና የስራ ግምገማም አጥብቆ ያደርጋል እሱም እኔ እንዳደርግ ይጎተጉተኝ ስለነበረ የስራ ግምገማዬን ከአባቴ ወስጄ የስራ ግምገማ የማደርግ ሰው ሆኛለሁ ማለት ነው። እና የስራ ግምገማ በጣም አስፈላጊ ነገር ነው ሁላችሁም ልታደርጉት ይገባል ማለት ነው። ይሄ ልምድ ደግሞ መዳበር አለበት ማለት ነው ከወዲሁ ምክንያቱም የስራ ግምገማ በጣም አስፈላጊ ነው ለስራችን ለውጥ መኖር ለስራችን ስኬታማነት የስራ ግምገማ ማካሄድ በጣም አስፈላጊ የሆነ ነገር ነው ማለት ነው። እና እዚህ ራሱ አንድ ጓደኛየ አለኝ እና እሱ የስራ ግምገማ ማድረግ በጣም ነው ደስ የሚለው የስራ ግምገማ ካላደረገ በቃ ደስተኛ አይሆንም። እና እሱንም በማየት እኔ እንዲሁ ከአባቴ በተጨማሪ ከእሱ ልምድ በመቅሰም የስራ ግምገማ በጣም ወሳኝና ልምድ አድርጌዋለሁ ማለት ነው። እና የስራ ግምገማ አደርጋለሁ ማለት ነው ሁሌ እናም ሁላችሁም የስራ ግምገማ ልታደርጉ ይገባል የስራ ግምገማ በጣም አሪፍ ነው ማለት ነው። የስራ ግምገማ እንግዲህ ለራስ ብቻም ሳይሆን አጠቃላይ ለምሰራበት ድርጅት ሊሆን ይችላል ለቤተሰብ እንዲሁም ደግሞ ለግለሰብ ሊሆን ይችላል። ይሄ የስራ ግምገማ በጣም አስፈላጊ ነገር ነው ማለት ነው። የስራ ግምገማ ካላደረግን ትክክል ነን በማለት ድርጅቱን ልንጥለው እንችላለን ማለት ነው በተሳሳተ መንገድ እየሄድን ያን ስራ ካልገመገምነው በጣም ከባድ ነው ማለት ነው። እንግዲህ የስራ ግምገማ ስናደርግ ያደረግናትን የሰራነውን የእለት ከእለት ተግባራታችን ከእለቱ ስህተት ካለበት ማስተካኪያ በመስጠት እርምት እንድንወስድ ያግዘናል ማለት ነው። ይሄን የስራ ግምገማ ካላደረግን ግን ስራው ተጠራቅሞ ኋላ መፍታት እስከማንችለው ደረጃ ላይ ይደርስና በጣም አስቸጋሪ ሆኖ ለድርጅታችን ወይም ደግሞ ለማህበረሰብ እንዲሁም ደግሞ ለእኛ በጣም አላስፈላጊና መጥፎ የሆነ ነገር ሊከሰትብን ስለሚችል የስራ ግምገማ አበክረን በቅርብ በቅርቡ ቶሎ ቶሎ እያደረግን ለዛ ማስተካከያ ማድረግ በጣም አስፈላጊ የሆነ ነገር ነው ማለት ነው። እና የስራ ግምገማ ማድረግ ከሁላችንም የሚጠበቅ ሁላችንም ልናደርገው የሚገባ ነገር ነው ማለት ነው። እንግዲህ የስራ ግምገማ ሲባል በትላልቅ ቦታ ላይ ብቻም ሳይሆን በትናንሽ የስራ መስኮች ላይም የስራ ግምገማ ማድረግ በጣም አስፈላጊ ነው ማለት ነው። ለምሳሌ እንኳን አርሶ አደር ላይ ብንሄድ አርሶ አደር እንግዲህ ስራ ወይም ደግሞ እርሻ ወይም ደግሞ እርሻውን አርሶ ሰብል ከዘራ በኋላ በበነገው ወይም ደግሞ በሶስት ቀን በአራት ቀን እየሄደ አዝመራውን መገምገም አለበት ማየት አለበት ማለት ነው። ያንን ካላየ ግን ከባድ ነው የሚሆነው ማለት ነው። ለምሳሌ ሰብሉን ውሃ ሊበላው ይችላል ክረምት ላይ እንዲሁም ደግሞ ታደገም በኋላ መዳበሪያ ሊያስፈልገው ይችላል ያንን መዳበሪያም ለመጨመር እየሄደ ካልገመገመ ካላየኝ በጣም አስቸጋሪ ስለሚሆንበት የስራ ግምገማ ማድረግ ከሁሉም ማህበረሰብ የሚጠበቅ ነገር ነው ማለት ነው። እና ቤተሰብ ሁላችሁም የስራ ግምገማ እንድታደርጉ እመክራችኋለሁ ማለት ነው። የነበረን ጊዜ ይሄን ይመስላል ስለነበረን ጊዜ አመሰግናለሁ

እሺ ቤተሰብ አመሰግናለሁ። እንግዲህ ለዚህ ጥያቄ ስለተመረጥኩና ስለቀረብኩ እጅግ በጣም ደስታ ይሰማኛል። እናንተንም ከልብ አድርጌ ነው የማከብራችሁ፣ የምወዳችሁ ማለት ነው። እንግዲህ ለቀረበልኝ ጥያቄ ተገቢውን ምላሽ ለመስጠት ወደ እናንተ ቀርቤያለሁ ማለት ነው። ቤተሰብ በጽሞና እንድታዳምጡኝ እጋብዛለሁ። ቀልድ መናገር ትወዳለህ ወይ? ለሚለው ቀልድ መናገር በጣም ነው የምወደው። ያው ግን ቀልደኛ ምባል ሰው ባልሆንም ቀልደኛ ለመሆን ቀልድ ለመናገር ግን እተጋለሁ ማለት ነው። ቀልድ ስናገርም በጣም ደስ ይለኛል ማለት ነው። እንግዲህ ቀልድ መናገር ሲባል ያው እውነታ ትክክለኛ ማለትም ቁም ነገርን ካወራን በኋላ በመሃል በመሃሉ ቀልድን ጣል፣ ጣል ማድረግ ግድ ነው ማለት ነው። ቀልድ እንግዲህ ለወሬ ማጣፈጫ ቅመም እንደማለት ነው። እና ቀልድ መናገር በጣም አሪፍ ነው ማለት ነው። ይሄ ቀልድ መናገር እንግዲህ አሪፍ ነው ያልንበት ምክንያት በቁም ነገር ማዕከል መሰላቸት እንዳይኖር በመሃልህ ቀልዶችን ስናስገባ ሰዎች ለቁም ነገር ያላቸው እይታ በጣም አሪፍ ይሆንና በደንብ እንዲከታተሉን፣ በጽሞና እንዲከታተሉን፣ ያደርጋል ማለት ነው። እና በቀልድ መናገር በጣም አስፈላጊና ጥሩ የሆነ ነገር ነው ማለት ነው። እናም ቀልድ መናገር ከሁላችንም ይጠበቃል። ከተቻለ ቀልድ መናገር ደስ ይላል ማለት ነው። እና እኔም ቀልድ መናገር በጣም ያስደስተኛል ማለት ነው። እና አንድ ጓደኛ አለኝ ቀልደኛ የሆነ ጓደኛ ማለት ነው። እና ፍቃዱ ይባላል። እዛ ክፍለ ሀገር ያለ የተተዋወቅኩት ጓደኛዬ ነው። እንግዲህ እሱ ጓደኛዬ እጅግ በጣም ቀልደኛ ነው ማለት ነው። እና እሱን ሳጠው ይደብረኛል እዛ ከሄድኩ ማለት ነው። ምክንያቱም ቀልዱ ስላለው፣ ስለሚያስቀኝ፣ ስለሚያዝናናኝ ስለሚያጫውተኝ በጣም አድርጌ እወደዋለሁ ከአጠገቤ እንዲጠፋም አልፈልግም ማለት ነው። ነገሮችንም እሱ ሲነግረኝ እና ሌላ ሰው ሲነግረኝ አቀባበሌ ይለያያል ማለት ነው። እሱ ሲነግረኝ ሙሉ በሙሉ ነገሮች አይረሱኝም። በአእምሮዬ ውስጥ ቁጭ ነው የሚሉት ማለት ነው። እና ቀልድ መናገር ከእሱ ተምሬ መናገር በጣም ያስደስተኛል። በጣም እወዳለሁ ማለት ነው። እና ቀልድ መናገር በጣም አሪፍ ነገር ነው ማለት ነው። ዝም ብሎ ቁም ነገር ብቻ ከሆነ ሊሰለች ይችላል ማለት ነው። እና ቀልድ መናገር በጣም አሪፍ ነው ማለት ነው። ቀልድ የሚናገር ሰው እኔ እንደኔ ከሆነ በጣም ነው ደስ የሚለኝ። እንዲሁም ደግሞ እዚህ መጥቼ ራሱ ቀልደኛ ጓደኛ አለኝ። እና እሱ ጋር ነው የምውለው ማለት ነው። እኔ በነገራችን ላይ ቀልድ የሚናገር ሰው በጣም ደስ ይለኛል። በርግጥ አንዳንድ ሰው ቀልድ የማይወድ ሊኖር ይችላል። ግን እኔ ቀልድ ከመውደዴ የተነሳ በቃ እንዲቀልድብኝ አውቄ እነካካዋለሁ ማለት ነው። ቀልድ እንዲያመጣ የሆነ ነገር ብዬ አነሳስቼ ወደ ቀልድ አመረዋለሁ ማለት ነው። ከዛ በኋላ ቀልድ ከጀመረ እየተሳሳቅን በጣም ደስ እያለን አብረን እንቆያለን ማለት ነው። እና ቀልድ የሚናገር ሰው በጣም ደስ ይለኛል ማለት ነው። እንደኔ እወዳለሁኝ። እና ሁሉም ሰው ቀልድ የሚናገር ሰው ይወዳል ማለት ነው። እና ሁሉም ሰው ቀልድ መናገር የሚወድ እና የሚናገር ሰው ደስ የሚለው ከሆነ ሁላችንም ያው ቀልድ ልናደርግ ቀልድ ልንቀልድ ከሁላችንም ይጠበቃል ማለት ነው። በቁም ነገር መካከል መሰላቸት እንዳይኖር ቀልድ መናገሩ በጣም ጥሩ ነው ማለት ነው። እና እንግዲህ ቀልድ በጣም አሪፍ ነው ማለት ነው። እኛ አካባቢ በሰፊው ይነገራል። ቀልድ በጣም ነው በሰፊው የሚነገረው። ቀልድ እኮ በጣም ደስ ይላል። በእውነቱ እውነት ለመናገር። እና ቀልድን ሁላችንም መናገር አለብን። በቃ ቀልድ በጣም ደስ የሚል ነገር ነው። ቀልድ በጣም አሪፍ ነው ማለት ነው። ለምሳሌ ቀልድ ለመቀለድ ብንሞክር ያ ተራራው ምን ያህላል? ወደ እኔ እየመጣ ነው። እናም እኔ ፈርቼ እየሮጥኩ! ነው ብዬ ብልህ ያ አሁን አንዱ የቀልድ አይነት ነው ማለት ነው። እና ቀልድ በጣም ደስ የሚል ልናደርገው የሚገባ ነገር ነው ማለት ነው። ቀልድ ደስ ይላል። እኔም እወዳለሁ፣ እናንተም ተወደዳችሁ በቃ እንቀላለድ። ኑና አንድ ቀን ተገናኝተን ቀልድ በቀልድ ብናደርገው ብናቀልጠው ደስ ይለኛል ማለት ነው። እና ሁላችንም ቀልድ እንለማመዳለን ማለት ነው። ቀልድ ተፈልጋችሁ ቀልድ ለመልደማመድ እዚህ አንድ ቀልድ ጓደኛ አለኝ ተመዝግባችሁ እሱ ጋር ቀልድ መለማመድ ትችላላችሁ ለማለት እወዳለሁ ማለት ነው። እና እኔ አሁን ቀልድ እየተለማመድኩ ነው ያለሁት። እኔ እንግዲህ ስልጠናዬን ተጨረስኩ የምትፈልጉ ቀልድ ፈላጊውን በሙሉ እኔ ጋ መጣችሁ ስልጠናውን መውሰድ ትችላላችሁ ማለት ነው። ምክንያቱም ቀልድ በጣም ደስ የሚል ነገር በመሆኑ በሰው ዘንድ ተወዳጅነትን ስለምታተርፉበት። ቀልድ እንድትማሩ እጋብዛቸዋለሁ ማለት ነው። እና ቀልድ የምትማሩበት ሰው ከሌለ በአካባቢያችሁ ስልኬን በመውሰድ በመደወል ተገናኝተን ቀልድ ላስተምራችሁ እችላለሁ። ከእኔም በተጨማሪ ደግሞ ጓደኛዬ እያስተማረኝ ያለው ጓደኛዬ ማለት ነው። እሱም ቀልድ ሊያስተምራችሁ ይችላል። ተሱ ጋር መማር ትችላላችሁ። ቤተሰብ ስለነበረን ጊዜ በጣም አመሰግናለሁ። እወዳችኋለሁ። መልካም ቆይ

ሰላም ቤተሰብ እንዴት ናችሁ እንዴት ናችሁ እኔ በጣም ደህና ነኝ እናንተን ተመናፍቅ ውጪ እጅግ በጣም ደህና ነኝ። እንግዲህ ዛሬ ለጠየቃችሁኝ ጥያቄ ለመመለስ ወደ እናንተ መጥቻለሁ ማለት ነው። ጥያቄዎቻችሁም እንዲህ ይላል ነገሮችን በስራዓት ታስቀምጣለህ ወይ ለሚል እንግዲህ? ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው እና። ነገሮችን በስርዓት ማስቀመጥ ትወዳለህ ለሚለው ጥያቄ አዎ በስራት ማስቀመጥ እወዳለሁ በስራት ነው የማስቀምጥ ማለት ነው እንግዲህ። ነገሮችን መስራት ማስቀመጥ ትልቅ የሆነ ፋይዳና ጥቅም አለው ማለት ነው። ምክንያቱም በነገሮችን በስርዓት ካላስቀመጥን ለተለያየ አዳጋ ሊጋለጡ ይችላሉ ማለት ነው። እንግዲህ ነገሮችን በስርዓት ስንል ማንኛውንም ነገር ሊሆን ይችላል ነገ ለምንጠቀማቸው ወይም ደግሞ ቆይተን ለቀጣይ አመት ሊሆን ይችላል። ለብዙ አመት ብቻ ቆይተው አገልግሎት ድጋሚ የለምን እናጠቀምባቸው ነገሮች እነዛን በስርዓት ማስቀመጥ ግድ ይላል ማለት ነው። በስርዓት ካላስቀመጥን አላግባብ ሊወድሙ ስለሚችሉ በስርዓት ማስቀመጥ ከሁላችንም ይጠበቃል ማለት ነው። እና ነገሮችን በስርዓት አስቀምጣለሁ እኔ። ለምሳሌ ደብተሮችን ብንወስድ ደብተሮችን በስርዓት ነው የማስቀምጠው ምክንያቱም ለኔም ያገለግለኛል እንዲሁም ደግሞ ለልጆቼ እንዲሁም ለእህት ለኔ ታናናሾች ወንድሞቼ ለጓደኛም ሊሆን ይችላል እንዲሁም ለሌላውም ለሚመለከተው ሁሉ ስለሚጠቅም በስርዓት ነው የማስቀምጠው ማለት ነው። እና እንደውም እስካሁን ድረስ የሚገርመው ከአምስተኛ ከአራተኛ ክፍል ጀምሮ ያለው ደብተሬ ይገኛል ማለት ነው ይሄ የሆነበት ምክንያት በስርዓት ስላስቀመጥኩት ነው። በስርዓት ካልተቀመጠ ግን አይደለም የሰባት የስምንት አመቱ ይቅርና ዛሬ ላይ ያስቀመጥነው ማታ ላይ ማግኘት በጣም አስቸጋሪ ይሆናል ማለት ነው። እና በስርዓት ማስቀመጥ ሁላችንም ልል ለምደው የሚገባ ነገር ነው ማለት ነው። በስርዓት ስናስቀምጥ እንግዲህ የግል ንብረት ሊሆን ይችላል የሰዎችን ንብረት ሊሆን ይችላል። እነዚህን በደንብ ማስቀመጥ ሰው የማይደርስባቸው ህፃናት የማይደርሱባቸው ቦታ ላይ እንዲሁም ደግሞ ሌሎች የሚያወድሙ ነገሮች እንስሳት ሊሆኑ ይችላሉ። ብቻ ከሁሉም መጥፎ ነገሮች ከሚደርስባቸው ነገሮች ሊያወድማቸው ከሚችል ነገር አርቀን ሰዎች በቀላሉ ደርሰው ሊጥሏቸው ወይም ደግሞ አላስፈላጊ ነገር ናቸው ብለው እንዳያስወግዷቸው ከሚያደርጉ ቦታዎች ላይ አለማስቀመጥ ማለት ነው። እና ነገሮችን በስራት ማስቀመጥ በጣም አስፈላጊ የሆነ ነገር ነው ማለት ነው። እና ነገሮችን ሳስቀምጥ እኔ በጣም ያደንቁኛል ማለት ነው ቤተሰብ ጓደኞቼም እንዲሁ ምክንያቱም አንተ እኮ እንዴ ይሄንን ሁሉ ተይ ታስቀምጠህ እንዴት አገኘኸው ይሉኛል? እንዴ በስራት ከተቀመጠ እኮ ሁሉም ነገር አይደለም ለአሁን በቅርብ ጊዜ ቀርቶ ለብዙ አመታት ሊቆይ ይችላል ጥቃሚ መጠቀም እንችላለን እላችኋለሁ ማለት ነው። እና ከእኔም እያዩ በእርግጥ አንዳንዶቹ አሁን ነገሮችን በስራት ማስቀመጥ ጀምረዋል ማለት ነው። ግን አንዳንድ ሰዎች ለዛሬ ከተገለገሉበት ድጋሚ የሚጠቅም አይመስላቸውም ዝም ብለው ያለ ስርዓት ይበትኗቸዋል ማለት ነው። እና ኋላ ደግሞ እንደዛው አይነት ድጋሚ ሲያስፈልጋቸው እንጎለሌ ውስጥ ይገባሉ ማለት ነው። ያ ከመሆኑ በፊት ግን ነገሮችን በስነ ስርዓት ማስቀመጥ ለቀጣይ እንደሚያስፈልጉ በማሰብ ማስቀመጥ ያስፈልጋል ማለት ነው። እና ሁላችንም ይሄንን ስርዓት ልንከተለው ይገባል ማለት ነው። ይሄን ካላችሁ ደግሞ የማትችሉ ከሆነ እኔ ልነግራችሁ ላሳያችሁ እችላለሁ ማለት ነው። ምክንያቱም በስርዓት ማስቀመጥ ጥቅሙ ምን እንደሆነ በደንብ አድርጌ አስተምራችኋለሁ አሳያችኋለሁ ከዛ በኋላ አንዴ ከለመዳችሁት እናንተ ራሱ ሌላውን አስተማሪ ትሆናላችሁ ማለት ነው። በስርዓት ማስቀመጥ ሁላችሁም ታደርጋላችሁ ማለት ነው። እና በስርዓት ማድረግ ማስቀመጥ ለሁላችንም የሚጠቅም ነገር በመሆኑ ሁላችንም በስርዓት ልናስቀምጥ ይገባል ማለት ነው። እና እንደውም አንደኛው ጓደኛዬ ደግሞ በጣም ዝርክርክ ነው ማስቀመጥ የማያውቅ ዝም ብሎ ደብተሩን ለራሱ ሲማር ውሎ መጥቶ ይጥለዋል ነገ ክላስ ለመግባት ወደ ክፍል ለመግባት ደብተር ይጠፈዋል ማለት ነው። እና ያን ደብተር እየፈለገ ትምህርቱን ሁላ ይረፍዶበት እኔ ቀን አስታውሳለሁ አስተማሪ ገብቶ አላስገባህም ያለው ቀን እና ምን ሆነህ ነው ምናምን ሲለው ደብተሬ ጠፍቶብኝ ይለዋል ከዛም አስተማሪው በጣም ተናዶ ተመለስ ብሎ ይመልሰዋል ማለት ነው። ይሄ የሆነበት ምክንያት የልጁ በስርዓት አለማስቀመጥ ነው ማለት ነው። እና ነገሮቻችንን በስርዓት ልናስቀምጥ ይገባናል ማለት ነው። ትልቅም ይሁን ትንሽ ስለሚያስፈልገን ነገ ላይ ነገሮችን በስርዓት ማስቀመጥ ከሁላችንም የሚጠበቅ ነገር ነው ማለት ነው። እንግዲህ በስርዓት ማስቀመጥ ነገሩ ከመጥፋትም በዘለለ ለቤታችን ውበት ወይም ደግሞ ለምንቀመጥበት ያ ነገር ላለበት ዙሪያ ውበት እንዲሰጥ ያደርገዋል ማለት ነው። በስርዓት የማናስቀምጥ ከሆነ ቤታችንም ሆነ ያስቀመጥንበት አካባቢ ስርዓት የሌለው ዝርክርክ ይሆንና ውበቱን ያጣ ይሆናል ማለት ነው። እቃችን ከመጥፋቱም በዘለለ ማለት ነው ቤተሰብ

እሺ ሰላም ቤተሰብ አመሰግናለሁ እንግዲህ ስለተጋበዝኩ እዚህ ስለመጣሁ ይሄን ጥያቄ ስለቀረበልኝ እጅግ በጣም ደስ ብሎኛል አከብራችኋለሁ እወዳችኋለሁ እንዲሁም አመሰግናለሁ ማለት ነው። ቀጥታ ወደ ተጠየቁት ጥያቄ እገባለሁ ማለት ነው እና ዋይፋይ ትጠቀማለህ ለሚለው ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። አዎ ዋይፋይ እጠቀማለሁ ማለት ነው ምክንያቱም ዋይፋይ እንግዲህ ያው ዳታ በብር ከመሙላት ይልቅ ዋይፋይ አንድ ጊዜ ሞልተን መጠቀም በጣም አስፈላጊ ነው ማለት ነው። እንግዲህ በእኛ አካባቢ አሁን የባለውበት አካባቢ ዋይፋይ አለ ማለት ነው በየቦታው። እንግዲህ ዋይፋይ ያው የግል ዋይፋይም አለ እንዲሁም ደግሞ ፐብሊክ የሆነ ወይም ደግሞ በማህበረሰብ ዘንድ ዝሙ የሚጠቀምበት አለ ማለት ነው። ለምሳሌ የግል ሆቴል ላይ ሄደን እየተጠቀምን ዋይፋይ ያንን የዋይፋይ ቁጥሩን ነግረውን በዛ ዋይፋይ መጠቀም እንችላለን ማለት ነው። እና እኔ ዋይፋይ እጠቀማለሁ ማለት ነው ነገር ግን ወደ ገጠር አካባቢ ዋይፋይ የለም ዋይፋይ ለመጠቀም አስቸጋሪ ነው። ያ የሆነበት ምክንያት ያው የመብራትም እጥራት አለ በሌላኛው ደግሞ አብዛኛው ሰው የሚይዝ የጠጠር ስልክ ነው ማለት ነው። እነዚህ ትላልቅ ተች ስክሪን ስልኮች ስለማይኖሩ ዋይፋይን አገልግሎቱንም ለመጠቀምም እንዲሁም ደግሞ ለምን እንደሚውል እንኳን አያውቅም ማህበረሰቡ ማለት ነው። እና እዛ አካባቢ ዋይፋይ የለም ነገር ግን እኔ የምኖርበት አካባቢ ዋይፋይ አለ። ይሄ ዋይፋይ እንግዲህ ለብዙ ነገር እጠቀምበታለሁ ማለት ነው። እዛ ዋይፋይ ላይ በመሄድ አንዳንድ መረጃዎች በሶሻል ሚዲያ የሚለቀቁ ነገሮችን በዋይፋይ በመጠቀም ማየት እችላለሁ ማለት ነው። ለምሳሌ በቴሌግራም የተለያዩ በክላስ ውስጥ የተደረጉ ነገሮችን ሳልገባ ከዋልኩ ዳታ ሳይኖረኝ ማለት ነው ዋይፋዩ ቦታ ሄጄ ልክ በዳተው እያየሁ ማለት ዋይፋዩን ኮኔክት በማድረግ መጠቀም እችላለሁ ማለት ነው። እና ይሄን ዋይፋይ ስጠቀም ደግሞ ያው ፈጣን የሆነ ዋይፋይ መምረጥ አለብኝ ማለት ነው ምክንያቱም ፈጣን ካልሆነ በጣም የሚያዝግና ዘገምተኛ ከሆነ ለማየት በጣም ስለሚያስቸግረኝ ማለት ነው። እንዲሁም ደግሞ ዋይፋይ ስጠቀም አንዳንድ ጊዜ ቲክቶክ ቲክቶክ ቪዲዮ ሰርቼ ያንን ለመላክ ወደ እዛ ወደ ሶሻል ሚዲያው ለመቀላቀል የግድ ዋይፋይ ያስፈልገኛል ማለት ነው። እና ያንን ለማድረግ ወደ ዋይፋይ ቦታ እሄዳለሁ ማለት ነው። እንዲሁም ደግሞ ከዩቲዩብ ላይ ሙዚቃም ለማውረድ ፊልምም ለማውረድ እንዲሁም ደግሞ የትምህርት ቪዲዮ ለማውረድም ዋይፋይ ቦታ ሄጄ ያንን አወርዳለሁ ማለት ነው። እንግዲህ ያው ከዩቲዩብ ብቻ አይደለም ከቴሌግራም ሊሆን ይችላል ከቪድሜት ላይ ሊሆን ይችላል ከተለያዩ ቦታዎች ላይ ቪዲዮም ሆነ ሙዚቃ ወይም ደግሞ ፊልም ለማውረድ ዋይፋይ እኔ እጠቀማለሁ ማለት ነው። እና ዋይፋይ በጣም ደስ ይላል ምንም ዳታ ሳንጠቀም ከእኛ ብር ሳናወጣ ማለት ነው። እዛ ዋይፋይ ቦታ ሌሎቹ ጋር እንትን አሉት ላይ ሄደን በመጠቀም በዋይፋይ ብዙ ጥቅም ልናገኝ እንችላለን ማለት ነው። እና ሁላችሁም ዋይፋይ እንድትጠቀሙ እጋብዛለሁ ማለት ነው። እንግዲህ ዋይፋዩ ምናልባት ከሆቴል ወይም ደግሞ የተለያዩ የመንግስት ሴክተሮች ላይ ይጠቀሙታል ለምሳሌ እኛ የምንጠቀምበት ዋይፋይ የሆስፒታሉ ዋይፋይ ነው ይርጋአለም ላይ ያለው የሆስፒታል ዋይፋይ ላይ በመሄድ ያንን ስልካችንን ኮኔክት በማድረግ ዋይፋይ መጠቀም እንችላለን ማለት ነው። እና እኛ ላይ ትንሽ ያስቸግራል ማለት ነው ግቢ ውስጥ በዩኒቨርሲቲያችን ላይ ዋይፋይ የለም ነገር ግን እዛ ውጪ ላይ በመሄድ ዋይፋይ ስልካችንን አንድ ጊዜ ኮኔክት አድርገናል ከዛ በኋላ በማገናኘት ስልካችንን ዋይፋዩን መጠቀም ነው ማለት ነው። እና ዋይፋይ በጣም ደስ ይላል ማለት ነው። ሁላችሁም ዋይፋይ ብትጠቀሙ እመክራችኋለሁ እንደውም ያንን ማድረግ ባትችሉ እንኳን እዛ መሄድና መጠቀም ባትችሉ በቤት ውስጥ ብር የተወሰነ አዋታችሁ ዋይፋይ ትንሽ ዋይፋይ አለ የአንድ ሺህ ብር ዋይፋይ ምናምን በቤት ውስጥ በመጠቀም ወጪያችሁን መቀነስ እንደምትችሉ እነግራችኋለሁ ማለት ነው። ምክንያቱም በዳታ የምትጠቀሙ ከሆነ በቀን ከሃምሳ እስከ መቶ ብር ባለው ልታወጡ ትችላላችሁ ማለት ነው። ነገር ግን አምስት ምናምን በመሆን ያቺን ዋይፋዪዋን ቀላልዋን ብታስገቧት ሁለት ሁለት መቶ ብር ብታወጡ ለአምስት አንድ ሺህ ብር ማለት ነው በዛች በአንድ ሺህ ብር እንግዲህ ለአምስት ወይም ደግሞ ለአራት ሰው በቀላሉ ወርሃዊ መጠቀም ትችላላችሁ ማለት ነው። እና ዋይፋይ ያው ለዳታ የምናወጣውን ብር ይቀንስልናል ማለት ነው። እና ሁላችሁም ዋይፋይ ብትጠቀሙ ገንዘባችሁንም እንዲሁም ደግሞ በሶሻል ሚዲያ ላይ ያላችሁን ግንኙነት በቀላሉ ማድረግ ያስችላችኋል ማለት ነው። ስለነበረን ጊዜ አመሰ

እሺ አመሰግናለሁ። የተበላሸ ነገር ማስተካከል ትችላለህ? ለሚለው ጥያቄ ምላሽ ለመስጠት ወደናተ መጥቻለሁ ማለት ነው። እንግዲህ የተበላሸ ነገር ማስተካከል እ ግዴታ ነው ማለት ነው። ምክንያቱም ያው በደሃ ሀገር እየኖርን የተበላሸ ነገርን አስተካክለን ካልተጠቀምን እ ያው ባዲስ ነገር ያልተበላሸ ነገር መጠቀም ትንሽ ሊከብድ ይችላል ማለት ነው። ምክንያቱም አንዳንድ ነገሮች ወደውኑ በቀላሉ ሊበላሹ ይችላሉ ማለት ነው። እና እነዛን ነገሮች ሲበላሹ መጣል የለብንም። የተበላሹ ነገሮችን በመጠገን፣ በማስተካከል እንደገና መጠቀም እንችላለን ማለት ነው። አንዳንድ ነገሮች እንደውም ተበላሽተው አስተካክለን ከአዲስነታቸው ይልቅስ ከዛ በኋላ ያላቸው እድሜ በጣም ረጅም ይሆናል ማለት ነው። እና ይሄንን ነገር እ ማስተካከል ከሁላችንም ይጠበቃል። እና እኔ ነገሮችን ማስተካከል እችላለሁ ማለት ነው። ለምሳሌ ብንወስድ እ የመብራት አምፖል ሲበላሽ ወይም ደሞ ባትሪ ሲበላሽ ፈትቼ አስተካክላለሁ ማለት ነው። እንዲሁም ደግሞ ስልክ፣ ስልክ አሁን በእኛ አካባቢ ያው ስልክ መነካካት አይችሉም ማለት ነው። ገጸርም ከመሆኑ የተነሳ ያላቸው የጥጥር ስልክ ቢሆንም፤ ያንን ስልክ እንግዲህ የተለያየ ነገር ይሆንባቸውና ወደ እኔ እንዳስተካክለው ያመጡታል ማለት ነው። እና እኔም አስተካክዬ እሰጣችኋለሁ ማለት ነው። ላስተካከልኩበት እንግዲህ ተፈለኩ ገንዘብ ሁላ ሊከፍሉ ይችላሉ ማለት ነው። ያው እኔ አልቀበላቸውም እንጂ። እና ነገሮችን ማስተካከል እችላለሁኝ ማለት ነው። ነገሮችን ማስተካከል በጣም አሪፍ የሆነ ነገር ነው። ከእኔ በበለጠ ግን አንድ ጓደኛዬ ሞገስ ይባላል። እና ነገሮችን እንደዚህ አይነት የኤሌክትሪካል የሆኑ ነገሮችን መነካካት እና ማስተካከ፣ በጣም ችሎታ አለው። እናም እሱ የኔ እንኳን ሲበላሽብኝ በጣም ከባድ የሆነ ብልሽት ከሆነ ለሱ ነው ማሳየው ማለት ነው። እና እሱ የተበላሸውን ነገር እ በማነካካት እ ኤሌክትሮኒክስጋ ብር ሳልከፍል ሳልሄድ እሱ እዚሁ ያሳክልልኛል ማለት ነው። እና ይሄ ነገሮችን ማስተካከል እንግዲህ ከልምድ የሚመጣ ነው ማለት ነው። እንጂ ዝም ብሎ ነገሮችን ማስተካከል በድፍረት ብቻ የሚሆን አይደለም። ነገር ግን በጊዜ ሂደት ያንን ነገር እያስተካከልን ሰው እያየን እየተለማመድን ስንሄድ ነገሮችን በቀላሉ ለማስተካከል እንችላለን ማለት ነው። እና ሁላችንም ነገሮችን ለማስተካከል መሞከር ይጠበቅብናል ማለት ነው። ነገሮችን ለማስተካከል እንግዲህ ያው በትምህርት መልኩም ሊሰጥ ይችላል ማለት ነው። እ ትምህርት ምናምን ኧ ሄደን ትምህርት ቤት በመግባት ክፍያ እየከፈልን ነገሮችን እንዴት ማስተካከል እንዳለብን በ በቴክኒክና ሙያ በዛ ስልጠና ተሰቶን ነገሮችን ማስተካከል እንድንችል ያስችለናል ማለት ነው። እና ከፈለጋችሁ ነገሮችን ለማስተካከል ቴክኒክና ሙያ ሄዳችሁ መማር እና መሰልጠን ትችላላችሁ ማለት ነው። እና ቤተሰብ እኔ ነገሮችን ማስተካከል እችላለሁ ማለት ነው። ከፈለጋችሁ እኔ ጋር መጣቹ የምችለውን ነገር ላሳያችሁ እወዳለሁ ማለት ነው። እና ነገሮችን ማስተካከል ያው ጥሩ ነገር ነው ማለት ነው። ምክንያቱም ኧ ነገሮቹ ተሳክለው ተጣልን ሌላ አዲስ ነገር ወጪ በጣም ብዙ ብር ስለሚጠይቀን ማለት ነው። በቀላል ብር ነገሮችን በማስተካከል እንደገና መጠቀም እንችላለን ማለት ነው። እንግዲህ ነገሮች ከተስተካከሉ በኋላ ያላቸው ይበልጣል ይልቅስ ከመጀመሪያው ማለት ነው። እና ልናስተካክላቸው ይገባል። እንጂ ዝም ብለን መጣል እንደሌለብን እነግራችኋለሁ ማለት ነው። እንደውም አንድ ምሳሌ ልንገራቹ። የኔ ስልክ በገዛሁት በወሩ ነው የተበላሸብኝ የሆነ ጊዜ። ተች ስልክ ነው። በብዙ ብር ነበር የገዛሁት። አስራ ስድስት ሺህ ብር ገዝቼው እንግዲህ ያ በወሩ ተበላሸ ማለት ነው። እና እንደተበላሸብኝ ብጥለው ኖሮ አስራ ስድስት ሺህ ብር ነበረ የምከስረው ማለት ነው። ነገር ግን ያው ማስተካከል ስላለብኝ ኧ ሄጄ ኤሌክትሮኒክስ ጋር ሁለት መቶ ብር ብቻ ነው የከፈልኩት። ሄጄ በመስተሀከል እየው ለአሁን እስከ አራት አመት እያገለገለኝ ነው ማለት ነው። ወደፊትም እንደሚያገለግለኝ ተስፋ አለኝ። እና ምን ልላችሁ ፈልጌ ነው። ነገሮችን ማስተሀከል አለብን ማለት ነው። እንጂ እንደተበላሸብን አይ ተንግዲህ አገልግሎት አይሰጥም ብለን መጣል የለብንም ማለት ነው። እና ነገሮችን አስታሀክሎ መጠቀም ከሁላችንም ጋር የሚጠበቅ ነገር ነው ማለት ነው። ወጪንም ከመቆጠብ አንፃር ነገሮችን ማስተሀከል በጣም አሪፍ ነው ማለት ነው። እ ሲቀጥል ደግሞ የገቢ ምንጭም ይሆናል። ማለት የማስተሀከል ብቃት ካለን ነገሮችን በማስተሀከል ከሌሎች ጋር ገንዘብ መቀበል እ እንችላለን ማለት ነው። እኔ አሁን እ በቀን እስከ አራት መቶ ብር ድረስ እ ቀላለል ነገሮችን በማስተሀከል እቀበላለሁ ማለት ነው። በቀላሉ ኧ እኛ አካባቢ ባትሪ ይጠቀማሉ። አርሷደሮች የእጅ ባትሪ ማለት ነው። እና ይበላሽባቸዋል፤ ሲበላሽ እኔ ጋር ያመጧቸዋል። ከዛ ሃምሳ ብር ስድሳ ብር እቀበላቸዋለው ማለት ነው። እና እነዛን እያስተሀከልኩ እንግዲህ ለካርድ ምንም አልቸገርም ማለት ነው። ቤተሰብ ሳልቸ ሳልጠይቅ ነው ማለት ነው። ስራ የምሰራው አመሰግናለሁ።

እሺ ሰላም ሰላም ቤተሰብ አመሰግናለሁ እንግዲህ በጣም የማከብራችሁና የምወዳችሁ ውድ የተወደዳችሁ ጓደኞቼ እንዲሁም የስራ ባልደረቦቼ ላቀረባችሁልኝ ጥያቄ መልስ ለመስጠት እወዳለሁ ማለት ነው። እንግዲህ ጥያቄውን በቡድን መስራት ትወዳለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ በቡድን ስራ መስራት እወዳለሁ ማለት ነው ምክንያቱም በቡድን ስራ መስራት በግል ከመስራት እጅግ በጣም ውጤታማ ስለሚያደርግ ማለት ነው። እንደውም አንድ አባባል አለ ምን ይላል? ድር ቢያብር አንበሳ ያስር ይባላል ማለት ነው። እና በቡድን መስራት በጣም ደስ ይላል ማለት ነው። ምክንያቱም እኔ ያላወቅኩትን ሌላው ጓደኛዬ ሊያውቅ ይችላል እሱ ያላወቀውን እኔ ላውቅ እችላለሁ ማለት ነው። እና ነገሮችን እያፈጫጨን ወይም ደግሞ እያቀላቀልን ነገሮችን ስራ መስራት እንችላለን ማለት ነው። እና ስራ መስራት በቡድን በጣም አሪፍ ነው ማለት ነው። እና እንድትሰሩ እኔ እመክራችኋለሁ ማለት ነው። ለምሳሌ እኛ ላይ የሆነ በቡድን የምንሰራው አለ የቡድን ስራ የሚባል ማለት ነው አሳይመንት እሱን የምንሰራው በጋራ በመሆን ነው ለብቻ ለመስራት በጣም ከባድ ነው ማለት ነው። በገንዘብም ሆነ እንዲሁም ደግሞ ከእውቀት አንፃርም በጣም አስቸጋሪ ነው የሚሆነው ማለት ነው። ለምሳሌ በጣም ብዙ ነገር ይጠይቃል ማለት እስከ አስር እስከ ሃያ የሚሆን ሉክ በእጃችሁ ጻፉ ልንባል እንችላለን ወይም ደግሞ ፕሪንት አስደረጋችሁ በኮምፒውተር ልንባል እንችላለን ያንን ነገር እንግዲህ እኛ ለማሟላት አንድ ሰው በጣም ከባድ ነው ማለት ነው። ነገር ግን አስር እና አምስት በመሆን እንግዲህ ያንን መስራት በጣም ቀላል ነው የሚሆነው ማለት ነው። ከገንዘብም ከእውቀትም አንፃር ማለት ነው እንግዲህ አምስቶቻችን ወይም አስሮቻችን የተለያየ ነገር በማፍለቅ ያንን በቀላሉ መስራት እንችላለን ማለት ነው። ለብቻ ቢሆን ግን በጣም አዳጋች ይሆናል ማለት ነው። እና በተለይ በእኛ አካባቢ በቡድን መስራት በጣም የተለመደ ነገር ነው። ለምሳሌ አርሶ አደሩ ላይ ስንሄድ አጨዳ ወይም ጉልጓሎ ወይም ደግሞ አረም ሊሆን ይችላል። በቡድን በመሆን ነው የሚሰራው ማለት ነው። ደቦ የሚባል አለ እና ያ ደቦ ማለት ሰዎች ይለመናሉ ማለት ነው። ከዛ ይለመኑና በጋራ ይውላሉ ለነዛ ለደቦተኛው ግን ምግብ ምናምን ይዘጋጅና ያንን ደቦ እንግዲህ በቀን አንድ ገመድ ሊያጭድ ይችላል ማለት ነው። ማለት አስር ወይም አስር ሰው ከሆነ ሁለት ገመድ ሊያጭድ ይችላል። ስድስት ሰው ምናምን ከሆነ ደግሞ አንድ ገመድ ያነሳል ማለት ነው። እንግዲህ ያ የሚሆንበት ምክንያት በጋራ ስለሆነ ነው። ለብቻው አንድ ሰው ልስራ ልጨድ ቢል ያንን እስከ ስድስት ወይም ደግሞ እስከ ሰባት ቀን ሊፈጅበት ይችላል ማለት ነው። ነገር ግን በጋራ መሆን በመሆን እንግዲህ ይህንን በቀላሉ መስራት በአንድ ቀን ማከናወን ይቻላል ማለት ነው። እና በጋራ ስንሆን እንግዲህ ያው ነገሮችን በተሎ እንድንሰራ ያግዘናል ማለት ነው። እና ነው እና በጋራ መስራት በጣም መደረግ ያለበት መዳበር ያለበት ጉዳይ ነው ማለት ነው። በተለይ በእኛ በኢትዮጵያውያን የተለመደ ባህላችን ነው ማለት ነው። በጋራ መብላት በጋራ መስራት በጋራ ማደግ ሁላችንም የምናውቀው እና ደስ የሚለን ባህላችን ነው። እና በጋራ በቡድን መስራት በጣም ነው የምወድ ማለት ነው እወዳለሁ አብዝቼ ነው የምወደው ማለት ነው። እና ጓደኞቼ እንደውም ኢቭን ስንበላ ራሱ የብቻዬን መብላት በጣም ነው የሚያስጠላኝ። እና ካፌ ውስጥ ሄደን እንኳን ምግብ የምንበለው በጋራ በአንድ ሰዓን በማዘዝ ምግብ በጋራ አዝዘን አንድ ላይ ነው የምንበለው ማለት ነው። እና በጋራ በቡድን መስራት በጣም ደስ ይለኛል ማለት ነው። የብቻዬን ስሰራ እንቅልፍ እንቅልፍ ነው የሚለኝ በጣም ያስጠላኛል ከሰው ጋር ስሰራ ግን በጣም ስራዬን ወድጀው በቅልጥ ቀልጣፋ በሆነ መንገድ ደስ በሚል ሁኔታ ነው የማከናውነው ማለት ነው። እና ስራን በጋራ መስራት ውጤታማም ከማድረግ በላይ ያንን ስራ በፍቅር በደስታ እንድንሰራው ያደርገናል ማለት ነው። እና ይሄ በፍቅር በደስታ መስራት ደግሞ ለስራው ውጤታማነት ትልቅ አስተዋጽኦ አለው ማለት ነው። እየደበረን ስራ የምንሰራ ከሆነ ውጤታማ ከመሆን ይልቅ ነገሮችን ማበላሸት እና አላስፈላጊ ወደሆኑ አቅጣጫዎች መሄድ ነው ማለት ነው። ደስ እያለን የምናከናውንና የምንሰራ ከሆነ ግን ነገሮችን በቀላሉ መድረስ ማግኘት ወይም ደግሞ አሰብንበት ቦታ ላይ አቀድነው ቦታ ላይ መድረስ እና ያንን ነገር ማከናወን እንችላለን ማለት ነው። እና በቡድን መስራት በጣም ደስ የሚል ነገር ነው ማለት ነው። በቡድን መስራት ስንል በጋራ ማለት ነው። በጋራ በመሆን ያለንን የሀብት ሊሆን ይችላል የእውቀት ሊሆን ይችላል። ጊዜያችንን በአንድ ላይ በመሆን ስራዎችን ማከናወን መቻል ስንችል ማለት ነው። እና በጋራ ሁላችሁም እንድትሰሩ እመክራችኋለሁ ማለት ነው። በግል መስራት አያወጣም ለጊዜው ሊመስል ይችላል ሊመስላችሁ ይችላል ነገር ግን በጋራ መስራት ከግል መስራት በላይ አዋጪ ስለሆነ ሁላችሁም እንድትሰሩት እመክራችኋለሁ። በጋራ መስራት በጣም አስፈላጊ ነገር ነው ማለት ነው። እና እኔ የነበረኝ ጊዜ ይሄን ይመስላል ስለ በጋራ መስራት።

ሰላም ቤተሰብ አመሰግናለሁ የተወደዳችሁና የተከበራችሁ ጓደኞቼና የስራ ባልደረቦቼ እጅግ በጣም አድርጌ እወዳችኋለሁና አከብራችኋለሁ። እንግዲህ ለቀረበልኝ ጥያቄ ለመስጠት እወዳለሁ ማለት ነው። ሾርባ ትወዳለህ ለሚለው ጥያቄ? መልሴ አዎ ነው ምክንያቱም ሾርባ እንግዲህ ብዙ አይነት ሾርባ አለ ማለት ነው። ለምሳሌ ሾርባ ስንል እንግዲህ ከእንስሳት የሚሰጋጅ ከስጋ የሚሰጋጀ ሾርባ አለ ማለት ነው እንግዲህ ይሄ ሾርባ እንዴት ይዘጋጃል ካላችሁኝ? ከእንስሳ ስጋው ከተቀቀለ በኋላ ቅባት ምናምን ተደርጎበት በደንብ ከበሰለ በኋላ ያንን አጥንቱን ወይም ደግሞ ስጋውን አጥልን በማውጣት ያንን ሾርባውን እንጠጣለን ማለት ነው። ሾርባው እንግዲህ ቅቅል በምንበላበት ጊዜ ብዙ ጊዜ ሾርባ ብለን አዘዘን ሾርባ እንጠቀማለን ማለት ነው። እና ይሄ ሾርባ እንግዲህ ለታማሚ ወይም ደግሞ ለከሱ ወይም ለተሰበሩ ሰዎች ይሄ ሾርባ ይጠግናል ተብሎ ይታሰባል እና ሾርባ ለነዚህ ሰዎች ይሰጣል ማለት ነው። እና ሾርባ በጣም ደስ የሚል አስፈላጊ የሆነ ምግብ ነው ማለት ነው። እና ሁላችሁም ይሄን ሾርባ እንድትመገቡ አዝዛችኋለሁ በተለይ የተሰበራችሁ ወይም ደግሞ በጣም ከስታችሁ ያላችሁ ማለት ነው። ይሄ ከእንሰታት ወይም ከስጋ የሚገኝ ሾርባ ነው ማለት ነው። እንዲሁም ደግሞ ሌላ ሾርባ ለምሳሌ ከስንዴ ወይም ደግሞ ከአጃ የሚዘጋጅ ሾርባ አለ ማለት ነው። ይሄ ሾርባ እንግዲህ በጣም ደስ የሚል ነው ማለት ነው። እንደውም እኔ እዚህ ካምፓስ መጥቼ በጣም ሾርባ የመጀመሪያ ጓደኛዬ እንጠጣ ብሎ ሲያሳየኝ ደበረኝ ማለት አይቼው በጣም አልተመቸኝም ነበር ማለት ነው። ነገር ግን ይሄን ሾርባ ከጠጠሁት በኋላ ሱስ ነው የሆነብኝ እና ሾርቦ ደግሞ ዝንጅብል ምናምን ስንዴ ተደርጎ ስኳር ተጨምሮበት ነው የሚዘጋጀው እና በጣም ጣፋጭ ነው ማለት ነው። ከጣፋጭነቱም በተነሳ በተለየ ደግሞ ያጠግባል እንዲሁም ደግሞ ያወፍራል ማለት ነው እና ይሄንን ሾርባ አብዝቼ እመገብ ነበር ማለት ነው። ከዛ ጓደኛዬ ከእኔ በበለጠ አንተ ሱሰኛ ሆንክ አይደል ምናምን እያለ ይስቅብኝ ነበር መጀመሪያ አልወድም ብለህ እንዴት ትጠጣለህ እያለ ሁላ ይቀልድብኝና ያፌዝብኝ ነበር ማለት ነው። ነገር ግን እኔ ከዛ በኋላ ሱስ ምናምን ሆነብኝና አልሰማህም ባክህ እጠጣለሁ እያልኩ እየሄድኩ እጠጣ ነበር ማለት ነው። እና ዋጋውም ብዙ የሚባል ስላልሆነ በቀላሉ ማግኘት እንችላለን ማለት ነው። ይሄንን ቅቅል ግን ወይም ደግሞ ከስጋ ያለ ሾርባ ግን ዋጋው ውድ ከመሆኑ የተነሳ ያንን ለማግኘት በጣም አዳጋች ስለሚሆን እኛ ጋር የምንጠቀመው ከስንዴ የሚዘጋጀውን ሾርባ ነው ማለት ነው። እና ስኳሩን በዛ አድርገውልኝ በመጀመሪያ ጊዜ ነበር የቀመስኩት ከዛም ዝንጅብል አለው ያንን ስጠጣ በጣም ተመቸኝ። ከዛ በኋላ እየሄደክ ሁሌ እጠጣለሁ ማለት ነው። እና ይሄ ሾርባ ደግሞ የሚዘጋጀው ማታ ማታ ብቻ በመሆኑ እናደድ ነበር እንደውም ለምን? ቀንም ማታም ጠዋትም አልሆነም እያልኩ እያልኩ እል ነበረ ነገር ግን ያው ማታ ብቻ ነው የሚዘጋጁና በዛም በጣም እናደዳለሁ ማለት ነው። እና ሾርባ እኔ በጣም አድርጌ እወዳለሁ ማለት ነው። ያው የእንስሳ ሾርባም ከስጋ እንትን ያለውን እወስዳለሁ ማለት ነው። እንደውም አንድ ጊዜ ኳስ ተጫዋች ነበርኩኝ እና የእግር ኳስ እየተጫወትኩ ባለበት ጊዜ ተጋጭቼ ተጓደኛዬ ጋር እግሬ በጣም በከፍተኛ ሁኔታ ተጎድቼ ተሰበርኩኝ ከዛም ታሽቼ በእግሬ ታጠነ ማለት ነው እንደዛ ተደረገና አንድ ፍየል ነው የታረደልኝ ከዛ ያ ፍየል ታርዶ ሾርቦውን እንድጠጣ ለብቻዬ ሾርባውን እንድጠጣ ተደረኩ ማለት ነው። ከዛ ያኔን ሾርባ እየጠጣሁ ልክ አንዱን ፍየል እንደጨረስኩ የተወሰነ ለውጥ ታየህ ማለት አገገምኩ ማለት ነው። ከዛ ደግሞ ቤተሰብ ድጋሜ ሌላ አንድ ፍየል ጨምሩልኝ ማለት ነው። ከዛ ያንን ፍየል ሾርባ ሁለተኛውን እንደጠጣው ቀጥታ ተነስቼ በእግሬ መሄድ ቻልኩ ማለት ነው። እና ሾርባ በጣም አሪፍ ነገር ነው ማለት ነው። እና ከዛ ወዲህ ሾርባ እወዳለሁ የሾርባን ጥቅምም በትልቁ ነው የማየው ማለት ነው። እና ሁላችሁም ሾርባ እንድትጠጡ ጋብዛችኋለሁ በተለይ በእንደዚህ አይነት ሁኔታ ላይ ያላችሁት ማለት ነው ወይ ታማችሁ ወይ ከሰበራችሁ ላላችሁት ሾርባ እንድትጠጡ እጋብዛችኋለሁ ማለት ነው። እና ሾርባ በጣም ደስ የሚል በመሆኑ እኔ ከዛ ወዲህ የሾርባ ሱስ ይዞኛል ማለት ነው። እና ወገን ይሄንን እንድታደርጉ እመክራችኋለሁ ማለት ነው። እና ሾርባ በጣም ደስ ይላል ያው ሁላችሁም ታውቁታላችሁ እኔ መናገር ላይጠበቅብኝ ይችላል ማለት ነው። እና ሾርባ እስከዚህ ድረስ ነው የምወደው ማለት ነው። ቤተሰብ ሾርባ በጣም ደስ የሚል ምግብ ነው ማለት ነው። ሾርባ በጣም ደስ ይላል በተለይ ደግሞ እኔ አሁን ላይ ሱስ የሆነብኝ ይሄ ከስንዴ ወይም ከአጃ የሚዘጋጀው ነው ብያችኋለሁ። ይሄ ደግሞ በገንዘብም ቀላል ከመሆኑ የተነሳ በቀላሉ ያንን ሾርባ መጠጣት ይቻላል ማለት ነው። እና እሱን እንድትጠጡ